የፀሀይ መውጣትን ታያለህ? ለሚለው እንግዲህ አዎ! የፀሀይ መውጣትን አያለሁኝ። እናም ልክ ጠዋት ላይ ጠዋት ላይ ደም መስላ መጀመሪያ ላይ ስትወጣ በጣም ደስ ይለኛል። እና ጠዋት ላይ የፀሀዋን አወጣጥ ለማየት በኩል ጊዜ እመለከታለሁኝ። ማለትም ደስ ስለምትለኝ ደም መስላ መጀመሪያ ላይ ስለምትወጣ እያደር እያደር እያደር እየዘረጋች እየዘረጋች ስትመጣ ያን ጊዜ ልክ ወደ ዘመመቅ የሞአኩኝ ምን እያልኩኝ የፀሀዋና አወጣጥ እንዴት እንደሆነ ከቀይነት ጀምራ ወዴት እንደምትሄድ እንዴት እየሞ ከቀዝቅ ቀዝቃዝ ቀዝቃዝ እያለች ወደዛው እየሞቀች እየሞቀች እየሰፋች ስትሄድ ወደ ከቀዝቃዛ ወደ ሙቀት ወደ ከባድ ሙቀት እየሄደች ስትመጣ እና የፀሀይ መውጣትን ታያለህ? ለሚለው አዎ በጣም ደስ ስለምትለኝ ጠዋት ላይ ስራዬ ብዬ እየወጣሁኝ የፀሀይ መውጣትን አያለሁኝ። ደስ ስለሚል ስለሚያስደስተኝ ማለት

የሞባይል ዳታ ትጠቀማለህ? ነው አዎ እጠቀማለሁኝ። ልክ በሞባል ዳታ በማብራት ወይንም ዳታን በመክፈት የተለያዩ ቲክቶኮችን ፌስቡክ በዋትሳፕ በድምጽም ለማውራት በሪከርድም በመተያየትም በሚሴንጀር እንደውም ደግሞ የተለያዩ ሚዲያዎችን ለመመልከት ዩቲዩብ ላይ ኢሜል ለመጻጻፍ ሁሉን ነገሮች የው የምጠቀመው በሞባይል ዳታ እየተጠቀምኩ ነውና። እና እነዚህ እነዚህን የመሳሰሉ ነገሮች የምጠቀመው በቲክቶከሮችም በዩቲዩብም የተለያዩ ሚዲያዎችን ፊልሞችን ሁሉን ነገሮች የምመለከተው ዳታ በመክፈት ነው። እና የሞባይል ዳታ ትጠቀማለህ ለሚለው አዎ እጠቀማለሁኝ

ቀልድ መናገር ትወዳለህ? ለሚለው እንግዲህ እኔ ከትልልቅ ሰዎች ጋር ከዋቂዎች ጋር እንደዚህ የደረሱ ሰዎች ከወጣትም ከወንድም ከሴትም ሊሆን ይችላል። እና ከነዛ ጋር ቀልድ መናገር አልወድም። ግን ከህፃናት ጋር ህፃናት እነዚህ ለአቅመ አዳም ያልደረሱ ህፃናት ከእነሱ ጋር የመጫወት እንደ ቀልድ እንደማድረግ የማጫወት እጃቸውን እየያዝኩኝ ወደዛ ወደዚህ በማድረግ የተለያዩ ነገሮችን እንደዚህ ነው እንደዚህ ነው በማድረግ ልጁና ልጁን እጅና እጃቸውን በማያያዝ ምናምን ልክ በጨዋታ መልኩ በጨዋታ መልኩ እያደረኩኝ ከህፃናት ጋር ቀልድን እቃለዳለሁኝ። እና ግን ከትልልቅ ሰዎች ከአዋቄዎች ጋር በተለይ በተለይ ከአዛውንቶች ከትልልቅ ከሴትም ከወንድም ጋር ከእነዛ ጋር ግን ቀልድ መቀለድ አልወድምና። እኔ ቁም ነገር ያለው ነገር ነው መናገር ደስ እሚለኝ። ስለዚህ ቀልድ መናገር ትወዳለህ? ለሚለው በጥቅሉ እኔ ያው ቀልድ አልወድም።

የሙዚቃ መሳሪያ መጫወት ትችላለህ ነው? እንግዲህ የሚለው የሙዚቃ መሳሪያ ልክ በልጅነቴ በልጅነቴ እነዚህ ከበሮ ከተለያዩ የበግ ቆዳ የከብት ቆዳ ምናምን በመስፋት እንጨትን ራሳችን በማበጃጀት በልጅነቴ ዝም ብሎ ለመጫወቻነት እነዛን እየሰራሁኝ እጠቀማለሁ እና ደግሞ እንደዚሁ ማሲንቆ አለ የሰንሰል እንጨት የሚባል የሰንሰል እንጨት እንደፈለገ የሚታጠፍ የሚዘረጋና ያንን በማጠፍ እንደማሲንቆ በማድረግ የሆነ ክር በራሴ በማዘጋጀት ያንን እንደ ልጅነቴ መጫወቻነት እጠቀመዋለሁ። እነዚህ እነዚህን የመሳሰሉ ዋሽንት ዋሽንት ራሴ መቃ አበጅቼ እንትኖቹን ወግቼ በሚስማር ዋሽንት ድምጽ ማውጫ ምናምን የሆኑትን ለሚያስፈልጉትን እነዚህ እነዚህን የመሳሰሉ ነገሮች ያው በልጅነት ደረጃ ላይ ሆኜ እና ትምህርት ቤትም አምጡ ሰርታችው አምጡ ስለምንባል እነዚህን እንደ ክራር ክራርም ራሴ ልክ ለትምህርት ቤት ለመውሰድ በማለት ያንን እያዘጋጀሁኝ እሰጥ ነበር። እና ግን አሁን ባለሁበት ላይ የሙዚቃ መሳሪያ መጫወት ትችላለህ ለሚለው ከደረስኩኝ እንኳን አልችልም።

የቤት እንስሳ አለህ ነው እንግዲህ የሚለው የቤት እንስሳ በተለየ ከቤተሰብ ጋር እየኖርኩኝ እያለሁኝ ላም አለን ውሻ ድመት ጥጃ ግመል አህያ የመሳሰሉ የቤት እንስሳ አሉን። ዶሮ ዶሮ እነዚህ እነዚህ አሉን አሁን ግን ባለሁበት ላይ ዶሮ ዶሮ አለችኝ እሱም ለርባታነት ለርባታነት እገለገላለሁ ይሄ ሀበሻ ዶሮ የሚባል አለ የፈረንጅ ዶሮ አለ የወንድ ወንዶች አሉ ሴቶች አሉኝ። እና እነዚህን ለእንቁላል እንቁላል ጣይ ዶሮ አለችኝ ድመት ድመት አለችኝ ድመት የተለያዩ አይጦችን በረሮችን ቤት ውስጥ የተለያዩ እንስሳዎች ስለሚፈጥር አንዳንድ ጊዜ በተለይ በክረምት በክረምት ሰዓት ላይ ድመት አለችኝ። እና ልክ እንደ ቤት ጠባቂነት የተለያዩ ሽላሊቶችን እነዛን የማጥፋት እንትን ስለምትሰራልኝ ድመት አለችኝ። ዶሮ አለኝ እና የቤት እንስሳ አለህ ለሚለው አዎ እነዚህን የመሳሰሉ ነገሮች አሉኝ።

በትምህርት ቤት የምትወደው ትምህርት ምን ነበር ነው እንግዲህ እሚለው? እኔ የምወደው የትምህርት አይነት ልክ ከታች ክላስ ከአንደኛ እስከ አራተኛ ክፍል ባሉት ስነ ውበት ስነ ውበትን እወድ ነበረ አካባቢ ሳይንስን እወድ ነበር። አማርኛ እነዚህን እወዳለሁ ከዛ ደግሞ ከአምስተኛ እስከ ስምንተኛ ክፍል ባሉት ውስጥ ደግሞ ባዮሎጂን ባዮሎጂን ኬሚስትሪ ኬሚስትሪ ጂኦግራፊ ስነ ዜጋን እወድ ነበር እናም እንደዚሁ ደግሞ ከላይ ክላስ ያሉትን ሂስትሪ ሂስትሪን እወድ ነበረ። አሁንም ጂኦግራፊን እነዚህን የመሳሰሉ በጣም ነው እምወደው እና ባዮሎጂ ባዮሎጂንም እወዳለሁ። እና በጂኦግራፊንም ልክ የመሬቶች አቀማመጥ ልክ እንደ ከዋከብቶች እንደ እንደ የተለያዩ እንትኖችን ጂኦግራፊ ሰፋ አድርጎ ስለሚሰጥ እኔ ጂኦግራፊን በጣም ነበር እና እምወደው። ታሪክ ላይ ደግሞ ሂስትሪ ያለፉ የተለያዩ የድሮ ምናምን ስለሚያወራ ሂስትሪንም በጣም ነበረ የምወደው። እና በትምህርት ቤት የምትወደው ትምህርት ምን ነበር ለሚለው? በተለይ በተለይ ጂኦግራፊ እና ሂስትሪን ባይሎጂን እነዚህን የትምህርት አይነቶች በጣም ነው የምወዳቸው

የሸክላ እቃዎች ትጠቀማለህ? ነው እንግዲህ አዎ እጠቀማለሁኝ። ከእነዚያም ውስጥ ሸክላ የወጥ መስሪያ እንደ ተጋቢኖ ምናምን የሚሰራባት በተለያዩ የሸክላ ድስት አይነቶች አሉ። እንዲሁም ደግሞ ልክ መክደኛ ያላት እንደ ብረድስት እንደ ብረድስት ሆና መክደኛ ያላት ዋናዋ እነዛ ለተለያዩ ለወጥ ምንም አይነት ነገር መስሪያነት ለሁሉም እምታገለግልና። ከዳን የሌላት ሆና ደግሞ ባለመያዣ ሆና ልክ እንደ መጥበሻ ያለች እንደዚሁ ለተጋቢ ነው። ለፈሰስ ለተለያዩ ነገሮች ቶሎ ለማድረሻ የምትሆን የሸክላ እቃ። ምጣድ ምጣድ እንጀራ መጋገሪያ እንዲሁም ደግሞ ጀበና ጀበና ጀበና ደግሞ ለቡና ማፍሊያነት እጠቀመዋለሁ። እነዚህ እነዚህን የመሳሰሉ ነገሮች ጋን ጋን እሚባል አለ። ጠላ መጥመቂያ የሚሆን የሸክላ ጋን። እና እንስራ። እንስራ በተለይ በተለይ ቤተሰቦቻችን የድሮውን ሳይተው አሁንም በጀሪካ ሳይሆን አብዛኛውን ጊዜ የሚጠቀሙት ለማቀዝቀዣነት ሁሉ ይጠቀሙታል። እና የእንስራ ውሃን ለመቅጃ ለማስቀመጫ ይጠቀሙታል። ቅዝቅዝ ያለም ስለሆነ። እና እነዚህ እነዚህን የመሳሰሉ እንግዲህ የሸክላ እቃዎች ትጠቀማለህ? ወይ ለሚለው አዎ እኔ በብዛት ምጣድ እጠቀማለሁ። የተጋቢኖ ነው ምናምን መስሪያ ባለመያዣ ያላት እንደ ድስት እጠቀማለሁኝ ጀበና እጠቀማለሁኝ። እና የሸክራ እቃዎች ትጠቀማለሁ ለሚለው አዎ እጠቀማለሁኝ።

ብዙ ሰነዶችን ታዘጋጃለህ ለሚለው እንግዲህ አዎ እኔ ብዙ ሰነዶችን አዘጋጃለሁኝ በመስሪያ ቤት አሁን በምሰራበት ላይ። ሰነዶች ልክ ከ በምሰራበት ላይ የ የአመቱን የአመቱን ሰነዶች የ የወር በወር ውስጥ ምን ያክል እንደተሰራ? ምን ያክል ደንበኛ እንድተስተናገደ? እነዚህን የመሳሰሉ ስብሰባ ስብሰባ በሚካሄድበት ሰዓት ስብሰባ ላይ ምንምን ነገሮች እንደተከናወኑ። ምን አይነት መፍትሄ ላይ እንደደረሰ ምን አይነት ችግር? ችግሩ እንዴት እንደተፈታ እንዴት እንደተደረገ? እምን ላይ እንዳቆመ እነዚህን ሰነዶች ሁሉንም እየተከታተልኩኝ አዘጋጃለሁኝ። እና በ ወደ ራሴ ደግሞ ልክ ቤት ውስጥ የተለያዩ ሰነዶችን ራሴ በ በምፈልገው አይነት በኑሮዬ ጋር ተያይዞ ለራሱ የተለያዩ ሰነዶችን በራሴ አካሄድ እንዴት ነው? በአመት ምን ያክል ወጪ እንደማወጣ በወር ምን ያክል ወጪ እንደማወጣ? እነዚህ ሳይቀሩኝ ብዙ ሰነዶችን አዘጋጃለሁና ብዙ ሰነዶችን ታዘጋጃለሁ ለሚለው አዎ አዘጋጃለሁኝ።

ስልክህን ምን ያህል ጊዜ ታሟላለህ ነው? እንግዲህ የሚለው እኔ ስልኬን ጊዜ ሙጥጥ ብሎ ሲያልቅ ዜሮ ሲሆን አዳሩን ሁሉም የማደርግበት ሰዓት አለኝ። ልክ ከምሽቱ አራት ሰዓት የጀመረ እስከ ንጋቱ ድረስ እስከምነቃ ስነቃ ነውና የምነቅለው። ሲሞላ እነቅለዋለሁ አንዳንድ ጊዜ ደግሞ ቶሎ ደረግ አድርጌው ትንሽ ስራ ቦታም ሄጄ እስከሚደርስ ምናምን ለዛ እንትን እላለሁኝ ትንሽ ደረግ እስከሚያደርግልኝ አስር ፐርሰንት ሃያ ፐርሰንት ምናምን እስከሚያደርግልኝ። እና በቀንም ቀን ላይ ደግሞ ቤት ውስጥ ሙሉ ከሆነ ሙሉ ቀን የማደርግበት ሰዓት አለኝ። እና በምጠቀም ሰዓት በምትጠቀም ሰዓት እጠቀምበታለሁኝ በማልጠቀምበት ሰዓት ደግሞ አይት አድርጌ ስንት እንደደረሰ ስንት እንደቀረው አይቼ ያንን አደርጋለሁኝ። እና ስልክህ ምን ያህል ጊዜ ታሞላለህ ለሚለው? እንደ አስተላልቁ ነው እኔ የምጠቀመው እና በብዛት ግን ሶስት ሰዓት ሶስት ሰዓት ካደረኩት ይሞላል። እና ስልክህን ምን ያህል ጊዜ ተማላለህ ለሚለው ሶስት ሰዓት?

ለበጎ አድራጎት ሰርተህ ታውቃለህ? ለበጎ አድራጎት? አዎ ካወኩ ጀምሬ ነፍስ ካወኩ ጀምሬ በተለያዩ ብርን በማዋጣት እርስ በእርሳችን ጓደኛ ለጓደኛ። ምን ያክል እንስጣቸው እነዚህ ሰዎችስ የታረዙት ያጡት ምንድነው? እነዚህ አንዳንዴ በየመንገድ ላይ የሚቀመጡ ከሰው ፈልገው የሚያድሩ እነዛ አሉና ጫማ የሌላቸው ልብስ የሌላቸው እንዲሁም ደግሞ ምግብ የሌላቸው። ያን ያንን የመሰለ የሚፈልጉ አሉ እና ያንን ከራሴ ከራሴ እያወጣሁኝ እማደርገው አለኝ። እናም ደግሞ ከራሴ ደግሞ አልፌ ሰዎችን ሰዎች ከሰዎች ብርን በመሰብሰብ ከጓደኛ ጋር ሆኜ። ቡድን መስርቼ ያንን ከተማሪዎች ሊሆን ይችላል ከመንግስት ሰራተኞች። ከገበሬዎች ከተለያዩ ትንሽ ነገር ሁሉ ከሚሰሩት ንግድ ብሎ ከሚሰሩት ሰራተኛ ትንሽ ትልቅ ሳይል እየዞርኩኝ ከሰው ጋር እየለመንኩኝ እየለመንኩ። ለበጎ አድራጎት ይህን ይህን ለመሰሉ መሄድ ለማይችሉ መናገር ለማይችሉ እንዲሁም ደግሞ መንገድ ላይ ጎዳና ተዳዳሪዎች አሉ ለነዛ ትንሽ ትንሽ ብር አዋጡኝ አዋጡልኝ እንደዚህ አድርጉልኝ እያልኩኝ። አዋጣ ልክ እሰበስብ እሰበስብ እና በዛን ሰዓት በዓል በዓል አለ ለበአል እንደ ሰው ምግብ እንዲቀምሱ ለየት ያለ ምግብ። ለየት ያለ መጠጥ እንዲጠጡ ያንን ልብስ ልብስ የጎደለው አለ ያንን ልብስ። ለሁሉም ትንሽ ትንሽ ለማድረግ ጫማ የሌለው አለ ጫማ ለማድረግ እና ያንን ያንን የመሳሰለ አደርጋለሁኝ። እና ለበጎ አድራጎት ሰርተህ ታውቃለህ? ለሚለው አዎ ሰርቼ አውቃለሁኝ። አሁንም እንደዚሁ እየሰራሁኝ ነው።

በመስኮት ጎን መቀመጥ ትወዳለህ? እንዲህ ነው የሚለው እኔ በመስኮት ጎን በተለይ መኪና ላይ መኪና ላይ የረጅም ጉዞ እያደረኩኝ ቀን ላይ ሊሆን ይችላል። ጠዋትም ላይ ሊሆን ይችላል። እና የሰው ብዛት በሚኖርበት ሰዓት የመጨናነቅ ባህሪ እኔ በጣም ልቤን ስለሚያመኝ መስኮት ላይ መስኮት ጎን መቀመጥ የምወድበት ምክንያት። ንፋስ ንፋስ እቀበላለሁኝ። እንደውም ደግሞ የተለያዩ የማላውቀው ቦታማ በተለይ ከሆነ እየተጓዝኩኝ ያለሁት ሸለቆዎችን ጫካዎችን። እንዲሁም አንዳንድ አሉ የዱር አራዊቶች እነ ዝንጀሮ ጦጣ ጉሬዛ ጊንጥ ጊንጥ ምናምን አሉ። እንዲህ በመኪና ውስጥ እየሄድን እያለ ልክ እየተዛለሉ ምናምን እነዛን አሁን በመስኮት ላይ ሆኜ ሳይ ደስ ይለኛል። እና ንፋስም እቀበላለሁኝ በተለይ በሙቀትም ሰዓት እና ሰዎች ብዙ ሰዎች በሚጨናነቅበት ሰዓት ላይ። ሁልጊዜ እኔ በመኪና በምጓዝበት ሰዓት ሁልጊዜ በመስኮት ጎን ነው የምቀመጥ። እና በመስኮት ጎን መቀመጥ ትወዳለህ? ለሚለው አዎ በጣም ነው እኔ የምወደው።

ሩዝ ትወዳለህ ነው እንግዲህ ሩዝ በጣም ነው የምወደው አዎ እወዳለሁኝ። አና ከልጅነቴ ጀምሬ እንደውም ቤተሰቤ ሲነግረኝ በጣም የምወጂው ሩዝ ነው ለማቀማቀሚያነት ከ ከወተት ጋር ምናምን እንደዚህ ሩዝን በጣም አስበልጠሽ ነው የምትወጂው ይሆኛል እና አሁንም አሁን ባለሁበት ላይ ልክ በቋንጣ በቋንጣ ሩዝ በቋንጣ ሩዝ በስጋ በርጥቡ ስጋ ጋር ሰርቼ እንዲሁም ደግሞ ሩዝን ከተለያዩ ከካሮት ጋር ከድንች ጋር ከ ቲማ ጋር ከሽንኩርት ጋር ከዘይት ጋር እንዲሁም ደግሞ ከቅቤ ጋር እያደረኩኝ ከእንትን ጋር ከእርጎ ጋር ከእርጎ ጋ እየለወስኩኝ እና ሩዝን እኔ በሁሉም በቃ ነገሮች እያዋሀድኩኝ እጠቀመዋለሁ እና ማለትም ስለምወደው ሩዝን ደግሞ እንደዚሁ ከዳቦ ጋር በጣም የሚመቸኝ ከዳቦ ጋር እያደረኩኝ እንዲሁም በማንኪያ በተለይ በተለይ በሱጎ ተሰርቶ ያንን ከቲማቲም ከድንች ከካሮት ጋር እነዚህን በመሳሰሉ ከመሳሰሉ ነገሮች ጋር ተሰርቶ በማንኪያ እንደው የምበላበት አለኝ እንደውም ደግሞ በዳቦ በዳቦ ብዙ ጊዜ መቅሰስ ላይ እና ቁርስ ላይ ሁል ጊዜ የምትጠቀመው ሩዝ ነው ነው። አና እሩዝ ትወዳለህ ለሚለው አዎ በጣም ነው የምወደው።

ፀሀይ ስትጠልቅ መመልከት ትወዳለህ ነው? እንግዲህ የሚለው አዎ ፀሀይ ስትጠልቅ መመልከት እወዳለሁኝ። በተለይ አሁን በዛሬ ብቻ ሳይሆንም ከልጅነቴ ጀምሮ ልክ ለ እንትን ልክ ከብት ለመጠበቅ የተለያዩ ላሞችን በሬዎችን በጎችን ፍየሎችን እነዚህን የመሳሰሉ እንስሳዎች በምጠብቅ ሰዓት ልክ ፀሀይ ስትጠልቅ ነው የቤቴ የምሄደው ፀሀይ ስትጠልቅ ነው አይቼ ወደ ቤቴ እንስሳዎችን ይየ የምሄደው እላለሁኝ እና ፀሀይ ስትጠልቅ መመልከት ስለምወድ ማለት ነው። እና እንጨት እንጨት ሰበራ የሚባል ነበር። በልጅነታችን ከሆነ ከጫካ ከጫካ እየሰበርን አገዳ የሚባል አለ ለማገዶነት የሚውል እንጨት አለ። ከጫካው ከሄዱ የሚገኝ እና ያንን ያንን በማደርግ ሰዓት ልክ ሰብረን አስረን ወደ ቤታችን ልንሄድ ምናምን ስንል አይ ፀሀይ ስትጠልቅ መመልከት ስለምንወድ ቆይማ ፀሀይ ስትጠልቅ ነው። ወደ ቤታችን የምንሄደው እያልን ቁጭ እንላለን እና ፀሀይ ስትጠልቅ አሁንም ቢሆን እኔ ስመለከታት ደስ ይለኛል። እንዴት ነው አጠላለቋ? እንዴት ነው? እንትን ጎራ ትልቅ ጎራ አለና ድሮ በልጅነቴ የምኖርበት ፀሀይ ጠለቀች የምንለው ዝም ብለን ፀሀይ ስትጠልቅ እያየን እያየን እያየን ፀሀይ ጠለቀች የምንለው ያንን ጎራ ዝውር ስትል ነበር። እና ጨረሯ ጥፍተ ስትለን አሁን ግን ልክ ባለሁበት ላይ የው ከቤተሰቡም ነጠል ብዬ ምናምን ስኖር ፀሀይ ወደ ወደ ጎራ የማትገባ ወዴት የማትልም ልክ አለችበት ላይ እያለች እያለች እያለች እያለች ጥፍት ስት እና ፀሀይን የፀሀይ ስትጠልቅ መመልከት ትወዳለህ ወይ ለሚለው አዎ በጣም ነው? የምወደው።

ብዙ ትንሽዬ ሳለህ ነው እንግዲህ ብዙ ትንሽዬ ሳለሁኝ እኔ ትዝ ትዝ የሚሉኝ እንግዲህ ገመድ ስዛለል ይሄ እንጥጦሽ የሚባል አለ እንጥጦሽ ብዙ ትንሽ ሳለሁ ያንን እይጨፈርን እየቆጠርን እየቆጠርን ከጓደኛ ጋር ተሰብስበን ይሄን ያክል የዘለለ ይሄን ያክል እንጥጦሻ አለ እያልን ያንን ብዙ ትንሽ ሳለሁኝ እጫወት ነበረ። እና ብዙ ትንሽ ሳለሁ አሁንም ይሄ ግብጣ ገበጣ ገበጣ ጨዋታ የሚባል አለ። እና ገበጣ ጨዋታ አስር ጉሬ ይማስና በጎንና በጎን ላይ በተርታ ሳይሆን በጎንና በጎን ሆኖ አስር ጉሬ ይማስና እዛ አስርም ጉሬ ውስጥ አራት አራት ጠጠር ይደረጋል የአራት አራት ጠጠር ከተደረገ በኋላ ያንን እንጫወት እጫወት ነበር። እሱም ገበጣ ገበጣ ጨዋታ የሚባል እና ብዙ ትንሽ ሳለሁ አሁንም ይሄ በከንጨት የተሰራ ከንጨት የተሰራ በሁለት ረድፍ ቋሚና አግዳሚ ቋሚና አግዳሚ የሆነ እንጨት ይሰራልና ያንን በመገበጥ እሽቅድድም እሽቅድድም የምንለው። ልክ የፈጠነ እንደማለት ማነው የሚፈጥን ማን የቀደመ ምናምን እንደሚባለው ሁሉ? ያንን እጫወት እዘል ነበረ። እና ብዙ ትንሽ ሳለው ለሚለው እነዚህን ነገሮች አደርግ ነበረ።

ቡና ወይስ ሻይ ትመርጣለህ? ነው እንግዲህ እኔ ቡናንም ሻይንም እመርጣለሁኝ። እና ማለትም ሁለቱም በአስፈላጊነት ሰዓታቸው ስለሚያስፈልጉኝ። እናም ሻይን አሁን እኔ ሁል ጊዜ የምጠቀመው እና የምመርጠው። ጥዋት ላይ ጥዋት ላይ አመችም ስለሆነ ቁርስ በተመገብኩኝ ጊዜ ሁልጊዜ ጥዋት ጥዋት ላይ። ጾም ምናምን ካልሆነ ቁርስ ተጠቅሜ ሻይ ሳልጠቀም አልሄድምና። ጥዋት ጥዋት ላይ ሁል ጊዜ ሻይን እመርጣለሁኝ። ጥዋት ጥዋት ቡናን ደግሞ እረፍት ባለኝ ሰዓት ስራ በማልገባበት ሰዓት ላይ። ልክ ቅዳሜ እሁድ ቅዳሜና እሁድ በተለይ ከጎረቤት ጠርቼ የስራ ጓደኞቼን ጠርቼ እንዲሁም ደግሞ አብሮ አደግ ጓደኞቼን ጠርቼ እነዚህን የመሳሰሉ ፈንዲሻ በማፈንደሽ ቄጣማ በመጎዝጎዝ ወይንም መፈረሻ መፈረሻ በመዘርጋት ረከቦት ጀበናን ስኒም በማድረግ ልክ ይኸንን። በዓላት በዓላት ደግሞ ሁል ጊዜ በመጡ ሰዓት በዓላት የተለያዩ በዓላት አሉና ወርሃዊ አለ። ማርያም ገብርኤል ሚካኤል መድኃኒዓለም እነዚህ እነዚህ ወርሃዊ አሉ። እንዲሁም ደግሞ በአመት የዓመት በዓላት አለ። ለምሳሌ አሁን እንደ ገና እንደ ፋሲጋ። የመሳሰሉ እንደ አዲስ አመት እነዚህ እነዚህን የመሳሰሉ ዳቦ ተደፍቶ እንዲሁም ደግሞ ጠላ ተጠምቆ ምኑ ተብሎ ቡና ቡና ሲፈላ ነውና ድምቅ እሚለው ድምቅት የሚሰጠው። በዛን ሰዓት በቃ ሌላው ቀርቶ ቅዳሜን እሁድን በቃ ደስ እሚያሰኘው ቡና ሲፈላ ሲፈረሽ ምን ሲባል ነው? እና በዛን ሰዓት ደግሞ ቡናን ሁል ጊዜ እጠቀማለሁኝ። እና ቡናን ወይስ ሻይን ትመርጣለህ? ለሚለው ቡናንም ሻይንም እመርጣለሁኝ

ቡና መፍጨት ታውቃለህ? ነው እንግዲህ የሚለው ቡና መፍጨት አዎ አውቃለሁኝ። ቡናን ከእንጨት የተሰራ አለ። መውቀጫውም ዋናውም ልጁም ከላይም መውቀጫው ከዋናውም ያ ቡና መውቀጫ ራሱን ችሎ ለቡና ብቻ የሚዘጋጅ መውቀጫ አለ። እና ቡና በዛ ነው የምፈጨው። እና ደግሞ አሁን የብረት የብረት ልጁም መውቀጫው ከላይ ያለው ዋናውም ከታች እያለው ቡና ተቀምጦ የሚወቀጥበት እንደዚህ አይነት አለ። ያንም አለኝ በዛም እፈጫለሁኝ። እና ደግሞ ይሄ አሁን ደግሞ ማሽን ማሽን የቡና መፍጫ ማሽን ሲመጣ አሁን ደግሞ በቡና የ በማሽኗ ቡና አፈጫለሁኝ። እና አንዳንድ ጊዜ ደግሞ ይሄ ይሄ ነገር በሌለበት ሰዓት እናቶቻችን እኔ በብዛት የማየው ምንም ነገር ሳይኖር እንዲሁም ሲያወሩ ሁሉ ጭምር አለ ከድንጋይ እየተዘጋጀና እዛ ላይ እየፈጩ በወንፊት ወንፊት ራሳቸው በመስፋት በዛ ይለዩታ። እና ቡናው ደቀቁና ወፍራሙ አሸዋው እንዲለይላቸው። የተፈጨው በጣም ያላመውንና የላመውን ለመለየት በዛ ፍጭት አድርገው ሲያበቁ። ይለዩታል እና አሁን ግን እኔ የምፈጪው በማሽን አድርጌ እና ቡና መፍጨት ታውቃለ? ለሚለው አዎ፣ አውቃለሁኝ።

መዋቢያ ትጠቀማለህ ነው እንግዲህ የሚለው አዎ መዋቢያ እጠቀማለሁኝ። ማለትም የፀጉር የፀጉር መዋቢያዎች የተለያዩ ማቅለያ ፀጉርን ለማሳመሪያ የሚሆኑ እና ካክስ ውስጥ በመግባት የተለያዩ የእጅ ስራዎችን በመሰራት። በፀጉርም ለፀጉር በፀጉር ለመዋብ እንዲሁም የተለያዩ እንትኖችን ሎሽኖችን ምናምን ለፊት የሚሆኑ መዋቢያ ለጅ የሚሆኑ መዋቢያ ለእግር የሚሆኑ መዋቢያ ለጥፍር። መዋቢያ ለምሳሌ አርቲፊሻል ጥፍርን በማድረግ እጅም ላይ እግርም ላይ በመጠቀም እና የተለያዩ ጥፍር ቀለሞችን በመቀባት እንዲያሳምር። አንድ አንድ እንትን ላይ የሶስት አራት አይነት ጥፍር ቀለምን በመቀባት እርሳሶችን ፊት ላይ ፌሮችን ሊፕስቲክ ጃፕስቲኮችን ምናምን እነዚህን መዋቢያ እጠቀማለሁኝ

የምትወደው ስፖርት ምንድነው? ነው እንግዲህ የምወደው ስፖርት ከልጅነት ጀምሮ በጭንቅላት መቆም በጭንቅላቴ ቀጥ ብዬ እግሬን ወደ ላይ አድርጌ እቆማለሁኝ እና ደግሞ ወደፊትና ወደኋላ ቶሎ ቶሎ በፍጥነት ፍጥነት ባለው መልኩ መገለባበጥ መንከባለል እሚባል አለ እና ደግሞ ልክ ወደኋላ ሆኜ በእግሬ መቆም ወደኋላ ተከርብቼ እነዚህ ሴት አፕ ሴት አፕ እሚባሉ በጉልበት ሆኖ የሴት አፕ ፑሽ አፕ ሴት አፕ የሚባሉ አሉ እነዛን ስፖርቶች እወዳለሁ የመረብ ኳስ ጨዋታ እወዳለሁኝ እና ገመድ ዝላይ ገመድ ዝላይ የሚባል አለ እና የሰውነትን የማጠንከሪያ ስፖርቶች ምናምን ያንን የግመድ ዝላይ በጣም ነው የምወደው አንድ ሰው እና አንድ ሰው ከወደዛ ከቀኝ እና ከግራ በኩል ይይዛሉ ወይንም ከዳርና ከዳር ላይ ልክ እነሱ በሚያወራውሩ በሚያወዛውዙ ሰዓት እኔ መካከል ላይ እዘላለሁኝ እና ብቻዬንም ገመዱን በመያዝ ያንን ዝላይ የሚባል አለ ያንን በመዝለል እና እንጨት እንጨት ደግሞ በመስራት እዛ እንጨት ላይ ልክ በጥልቀት ባለው መልኩ በመትከል ያንን እንጨት የመውደቅ ባህሪ እንዳይኖር አግድምና ቋሚ በመስራት እዛ ላይ ቶሎ ቶሎ አሁንም በፍጥነት እዛ ላይ መገልበጥ እንጨቱ ላይ እንጨቱን አጥብቆ በመያዝ እዛ ላይ ቶሎ ቶሎ ቶሎ የመገለባበጥ ባህሪ ያንን እሰራ ነበርና የምትወደው ስፖርት ምንድነው? የሚለው እነዚህን ሁሉ ስፖርቶች አሁንም እጠቀማቸዋለሁኝ ከበፊት ጀምሬ በጣም የምወዳቸው ናቸው

ውሃ እንግድህ ውሃ በጣም ህይወት ላላቸው ነገሮች ሁሉ በጣም አስፈላጊና ጥቅም ላይ የሚውል ለሰው ልጅ ዋነኛው አስፈላጊ ነገር ነው። እንደ አጠቃላይ ህይወት ላለው ነገር ሁሉ በቃ የሚያስፈልግ ነውና። ውሃ በጣም በቃ በከበድ ሁኔታ የሚጠቅም ጥቅም ላይ የሚውል። ለተለያዩ ነገሮች ለንጽህና ቢሆን ለመጠጥነት ቢሆን ንጽህና ለመጠበቂያ ልብሶችን ለማጣጠቢያ በቃ ውሃ በጣም ረጅም እና ከባድ የሆነ ጥቅም አለው። እና ውሃ በጣም አስፈላጊ እንደሆነ ነው። የምረዳው

የጨረቃ ብርሃን ትወዳለህ? ነው እንግዲህ አዎ የጨረቃ ብርሃን ነው እኔ የምወደው እና ደስ ይለኛል ምሽት ላይ መሸት አድርጌ በምወጣ ሰዓት ልክ ወይንም ደግሞ ውጭ ሆኜ ወጣ ብዬ መሸት ሲልብኝ የጨረቃ ብርሃን ስትወጣ ልክ እሷን እሷን በመመልከት በቃ በድምቀት አወጣጧ ሁኔታዋ በጣም ደስ ስለሚል የጨረቃዋ ብርሃን በቃ ቀና እያልኩ እያየሁኝ ሁላ ድምቀቷ በጣም ነው እኔ የምደሰትባት እና ምሽት ላይ መንገድ ላይ ባልሆን ከቤቱ ወጣ ብዬ ውይ የጨረቃዋ ድንጠት በጣም ነው የምታምረው እንዴት ጨረቃ ከፀሀይ በበለጠ ሁኔታ ደምቃ ትታያለች ወይ ደስ ስትል እያልኩኝ ወጥቼ ከቤት ውስጥ ስራዬ ብዬ ጨረቃዋ አደምቃ ተውባ ብርሃንን ሳይ በጣም እደስታለሁኝ እና የጨረቃ ብርሃን ትወዳለህ ለሚለው አዎ እወዳለሁ

ቅርጫት አለህ ነው እንግዲህ የሚለው አዎ ቅርጫት አለኝ። የተለያዩ ቅርጫቶች አሉኝና የቆሻሻ ልብስ ማጠራቀሚያ ቅርጫት ማለትም ቆሻሻ ልብስ እስከሚታጠብ ድረስ ራሱን ችሎ ለማስቀመጫነት የምጠቀመው ቅርጫት አለኝ። የቆሻሻ አልብስ ብቻ የሚሆን ከዛ ደግሞ ያንን ቆሻሻ ልብስ ካጠብኩ በኋላ አሁንም ደግሞ ያንን ቅርጫት አስቀምጬ አጥቤ አስቀምጬ አሁንም ለቆሻሻ ልብስ ማጠራቀሚያነት እጠቀመዋለሁ። እንዲሁም ይሄ ገበያ ገበያ የምገበይበት የተለያዩ አትክልቶችን እንደ ድንች እንደ ካሮት ሽንኩርት ሙዞችን ፓፓያዎችን ቲማቲሞችን ነጭ ሽንኩርት ምናምን እነዚህን እንደ አጠቃላይ ባንድ አከማችቶ የሚይዝልኝ ቅርጫት የቅርጫት ዘንቢል ያንን እጠቀማለሁኝ። እና ቆሻሻ ይሄ የደረቅ ቆሻሻ አለ የሚቃጠል የሚቃጠል ደረቅ እና እርጥብ ቆሻሻዎች አሉ። እንግዲህ እርጥቡን ቅብር ደረቁን ቀጠል ልስረው ሆነ የማደርገው የደረቅ ቆሻሻ ደግሞ እንደ ወረቀት ፌስታሎች ምናምን እነዚህ እነዚህን የመሳሰሉ ነገሮች ደግሞ የነዛን ማስቀመጫ ቅርጫት አለኝ። እና ቅርጫት አለኝ ለሚለው እነዚህን የመሳሰሉ አዎ አሉኝ።

ዜና በመስመር ላይ ታነባለህ ነው? እንግዲህ የሚለው አዎ ዜና አነባለሁኝ። ማለትም በተለያዩ በዩቲዩቦችም ላይ ልክ ዛሬ ምግቡ ኖ እንዴት ነበር? በስብሰባ ላይ ምን አይነት ዜና ተደርጓል። እንዴት ነው የ የዛሬው ስብሰባ እንዴት ነበር? በምን ላይ ነበር እንዴት ነው ምናምን የሚለውን ዩቲዩብ ላይ በመግባት ፌስቡክ ላይ በመግባት ቲክቶክ ላይ ቲክቶክ ላይ አሁን የተለያዩ ዜናዎችን አንዳንድ ያው አጫጭርም ቢሆኑ ቲክቶክም ላይ ይለቀቃል። እና ግን በይበልጥ በይበልጥ ዩቲዩብ ላይ ዩቲዩብ ላይ ዜናን በመስመር ላይ አነባለሁናም ደግሞ ይሄ የሬዶ ሬዶ ሬዶ ልክ የሚዘግቡት ዜና የ ዜናዎችን በስፖርት ሊሆን ይችላል። በሀገሪቱ ሁኔታ ወይንም በዚህ በየሽያጭ በግብይይት ላይ የወርቅ ግብይይት አለ የቡና አለ የጤፍ ዋጋ ስንት ዋለ? የቡና ዋጋ ስንት ዋለ? የውጭ ወርቅ ምን ያክል ግብይይት ተደርጓል የአገር ውስጥ በስንት ብር እንዴት ግብይይት ተደርጓል። ምን እነዚህ እነዚህን የመሳሰሉ ዜናዎች ላይ ዜናዎችን በመስመር ላይ ታነባለህ ለሚለው አዎ አነባለሁ

አመራር ሚና አለህ ነው? እንግዲህ የሚለው አዎ አመራር ሚና አለኝ። ማለትም በምሰራበት መስሪያ ቤት አመራርነት ልክ እንትን የቅጥር ሰራተኞችን ማን እንደመጣ ማን እንደቀረ ማን እንዳረፈደ ማን በሰአት እንደገባ ማን ደንበኞችን በስርዓት ሲያስተናግድ እንደዋለ እነዚህን ነገሮች በአመራርነት ላይ ቆሜ። ልክ ሁሉ ደንበኞች በስርዓት እንዲስተናገዱ ሁሉን ነገር እንዴት ነው ጽዳት ሰራተኛን ሳይቀር? ጽዳት በደንብ ተሰርቷል ወይ አልተሰራም ወይ ተላላኪዎች አሉ ያው ወረቀት ከአንዱ ቢሮ ወደ ሌላ ቢሮ የሚያደርሱ ያንን በስርዓት አደርሰዋል ወይ አላደረሱም ወይ የሚለውን በዚህ አመራርነት እሰራለሁኝ አለኝ። እና በቤት ውስጥ ላይ ደግሞ ልክ የቤተሰብ አመራርነት የቤተሰብ አመራርነት። በእንዴት ነው ዛሬ ወጪ ወጪ ይሄን ያክል ይበቃል። ለአስቤዛ ለልብስ ለጫማ እንዲሁም ለምግብ ለተለያዩ አትክልቶች ፍራፍሬዎች ወጪነት ለተለያዩ ነገሮች ለማህበራዊ ኑሮ እና እነዚህን የመሳሰሉ ነገሮች ምን ያክል መወጣት እንዳለበት ምን ያክል ተቀማጭ መሆን እንዳለበት። እነዚህን በቅደም ተከተል መሆን ባለበት ሁኔታ እያስኬድኩኝ እመራለሁና። አመራር ሚና አለህ ለሚለው አዎ አለኝ

የህዝብ ማመላለሻ ትጠቀማለህ ነው እንግዲህ የሚለው? እኔ የህዝብ ማመላለሻ አልጠቀምም። ግን ይኸው ሰዎች ጓደኛዬ ጓደኛ ባጃጅ ባጃጅን ተማሪዎችን ልክ ሰአታቸውን እየጠበቁ የኬጅ ተማሪዎችም ሲያመላልሱ ሲወስዱ ሰርቪሶች ሰርቪስ የመምህራንን መምህራንን ከተለያዩ ኮሌጅ ወደ ዩኒቨርሲቲ ወደ መኖሪያ ቤታቸው ምናምን ካስተማሩበት ወደ መኖሪያ ቤታቸው ምናምን የሚመልስ ሰርቪስ። እንዲሁም ደግሞ አንዳንድ ሰው በመያዝ ሞተር ሳይክል ላይ ሞተር ላይ እነዚህን በማድረግ እና እነዚህ እነዚህን ታክሲ ታክሲ ላይ ታክሲ አሁን የህዝብ ማመላለሻ ሁሉም የስራ ቅጥር ሰራተኞች በሚወጡ ሰዓት በር ላይ ቆሞ በመሰብሰብ እነዛን በማድረግ ይጠቀማሉ። እና በሰው ነው እንጂ ያየሁት እኔ የህዝብ ማመላለሻ የህዝብ ማመላለሻ ትጠቀማለህ የሚለው እኔ አልጠቀምም።

የድሮ ፎቶዎችህን ትይዛለህ? ነው እንግዲህ የሚለው የድሮ ፎቶዎችን በአልባብ አልባብ ልክ ውስጥ በማስቀመጥ ልክ ከህፃንነቴ ከአንደኛ አንድ አመት ሳይሟላኝ ገና ቤተሰቦቼ በህፃንነቴ የጀመረው የአስነሱኝን ፎቶ በወረቀት በ በፎቶ በመነሳት ያስቀመጡልኛል እና ያንን እንዲሁም ደግሞ ከአንደኛ ክፍል ጀምሬ እስከ አራተኛ ክፍል የተነሳሁት ማስታወሻ እንዲሁም ለተለያዩ ሰርጎች ምናምን ቤተሰብ እየያዘኝ እየሄደ ለክርስትና የሚባል አለ ያንን ያንን በማድረግ ልደቴን ልደቴን ከአንድ አመት ጀምሮ በማስነሳት በወረቀት በማስደረግ እና ያንን ያንን ሁሉ ልክ ነፍስ ሳላቅ ገና ቤተሰቦቼ በወረቀት የሰጡኝ አለ እና አሁን ደግሞ ነፍስ እያወቁኝ ነፍስ እያወቁኝ በትምህርት በምማርበት ሰዓት እንዲሁም የተመረኩበትን በምርቃን ፎቶዬን ራሴ አሁንም ከደረስኩ የማከብረውን የልደት ፎቶ የተለያዩ ፎቶዎችን በወረቀት እያደረኩኝ በአልባብ አልባብ የፎቶ ማስቀመጫ አለና እዛ ውስጥ አድርጌ በደንብ አድርጌ ነው ይዤ የማስቀምጠው እና በስልክ በስልክም አሁን የምነሳቸውን ፎቶዎች የራሳቸው የሆነ የመደበቂያ ፓተርን እያዘጋጀሁኝ ሰዎች እንዲያጠፉብኝ ብዙ ማስታወሻዎችን ከጓደኛ ጋር ከቤተሰብ ጋር ከወንድ ጋር ከሴት ጋር የተነሳኋቸውን ፎቶዎች የስልክ ፓተርን በመቀየር የራሱ የሆነ አመቻችቼ አንዱ ቦታ ውስጥ ነው የማስቀምጠው እና የድሮ ፎቶዎችን ደግሞ ሙሉ በሙሉ አልባብ ውስጥ ነው ያስቀመጥኳቸው እና የድሮ ፎቶዎችን ትይዛለህ ለሚለው አዎ በደንብ አድርጌ በጥንቃቄ አድርጌ ለማስታወሻነት አሁንም እያየሁ ድሮ እንደዚህ ነበርኩ ዛሬ እንደዚህ እኔ ምናምን እያልኩኝ አያቸዋለሁና በጥንቃቄ አድርጌ እይዛለሁኝ የድሮ ፎቶዎችን ትይዛለህ የሚለው አዎ ይይዛሉ

ጨው ብዙ ትወዳለህ? ነው እንግዲህ የሚለው ጨው የው ብዙ በጣም የበዛበት አልወድም ማለትም ለኩላሊትም ለጨጓራም ለሁሉም ነገሮች ይጮህ አስፈላጊም ስላልሆነ። ግን ጨው ማጣፈጫ ልክ ቅመም ነው። ማለትም የተለያዩ ቅመሞች የተለያዩ ነገሮች ቢገባ ካለጨው ምንም የሚጣፍጥ ነገር የለም። ማለትም አሁን ዳቦ ላይ በተለያዩ ኬኮች ላይ አሳምቡሳ ፓስተኒ በ ልክ በዳቦ ዙሪያዎች ላይ እንደ አጠቃላይ አሁን እነዚህ ነገሮች ላይ ጮህ ካልገባበት ምንም እህልም ውሃም የማለት ባህሪ የለውምና። ወጥ ወጥ ላይ ሁሉን ነገር ቲማቲም ሽንኩርት ቀይ ሽንኩርት ተነጭ ሽንኩርት ሁሉን ነገሮች ብናደርግ ጮህ ካልተጨመረበት ምንም አይነት ጣዕም ጣዕም አልባ ነው የሚሆነው። እና ሁሉም ነገሮች ላይ ጥብስ ቢባል ቅቅል ቢባል እነዚህ ነገሮች ላይ እውነትም ላይ ካልጨው ምንም የሚቀመስ ነገር የለም። እና ሁሉ ነገር የገበያው ላይ የገበያውን ሁሉ ነገር ቢገባበት እዛ የተሰራ ምግብ ላይ ካለጨው ምንም አይነት የሚጣፍጥ እና የሚሰጥ ጣዕም ስለሌለው። ካለጮህ የሚሆን ነገር የለም። እና እኔ ጮህ በመጠን መጠን ባለው መልኩና በሚጣፍጥ መልኩ ሲሆን ነው እንጂ የምወደው። ጨው ብዙ ብዙ ትወዳለህ ወይ? የሚለው ብዙ ጨው አልወደም

የስራ ምግባር ታከብራለህ ነው እንግዲህ የሚለው? አዎ የስራ ምግባር አከብራለሁ ማለትም። ከሰአት ጋር ተያይዞ የመውጫና የመግቢያ የሰዓት እንትን አለ። እቅድ ስንት ሰዓት ተወጥቶ ስንት ሰዓት እንደሚገባ። በምን ሰዓት እንደሚገኝ ምን መከናወን እንዳለበት። የስራ እንትኔ ዘርፌ ምን በኔ በኩል የሚመለከተኝ ነገር ምን ምን እንደሆነ ሁሉን ነገር አውቃለሁኝ እና ያንን ያንን ሰአቴን በሰአት አከብራለሁኝ። ደንበኞችን ደንበኞችን በስርዓት አድርጎ ማንም ደንበኛ እንዳይገላታ ተቀምጦ እንዳይውል የመጣበትን ነገር ተፈጽሞለት ተደስቶ የሚሄድ ምግባር አለ። እና ያንን ያንን ሰአቴን በማክበር ደንበኞችን ሳይበሳቆሉ ሳይጨነቁ ሳያስቡ ምን ሳይሉ ልክ ሰልፍ በማስያዝ አንዱን አስቀድሞ አንዱን ከኋላ ማስቀረት ምናምን ለራሱ ይሄ በጣም ከባድ ነውር። ስራ ነውና የሁሉንም ሰልፍ በማስያዝ የቀደመውን እንደቀደምትነቱ ከኋላ ያለውን እንደኋላነቱ በማድረግ እነዚህን ነገሮች ደንበኛ ተደስቶ ስቆ እንዲሄድ የማድረግ። ስብሰባ ስብሰባ በሚካሄድበት ሰዓት ላይ ደግሞ በመገኘት እነዛ ስብሰባዎችን በማዳመጥ ጥሩ ነገሮችን በመያዝ መጥፎን በመጣል። መፍትሄ እንዲኖረው በማድረግ የተለያዩ ነገሮችን እና የስራ ምግባር ታከብራለህ የሚለው? በሁሉም ነገሮች ላይ አዎ የስራ ምግባሬን አከብራለሁ

ስነ ጥበብ ትወዳለህ ነው እንግዲህ የሚለው? ስነ ጥበብ እኔ እወዳለሁኝ በጣም ማለትም። ታች ክላስ ላይ በምማርበት ሰዓት ስነ ጥበብ ኮላጅና ዲዛይን የሚባል ነበረ። እና እነዚህም ኮላጅና ዲዛይን የሚባሉት በተለያዩ ነገሮች በመለጣጠፍ ሆነ ጣውላ ነገር ላይ በማብጀት እንደውም ደግሞ ወረቀት ላይ ካርቶን በመቀዳደድ ቅርጽ በማስያዝ ካርቶንን እና። ላይ የተለያዩ ማጣበቂያ ነገሮችን ሙቅ ሙቅ በማሞቅ ያን ጊዜ ይሄንን ሰርታችሁ አምጡ ይሄን ሰርታችሁ አምጡ። በሚባል ጊዜ የጤፍ ዱቄት እናሞቅ እና ጥሬ በጥሬ ያንን ሙቅ ላይ ሙቁን ካርቶን ላይ በመቀባት የተለያዩ የጤፍ ጥሬ ሊሆን ይችላል የተለያዩ ማሽላዎች አሉ። በጥራጥሬ ዘርፍ በጣም ብዙ አይነት አሉ ምስር ምናምን በመጠቀም እዛ አሞቅኩት ሙቅ ላይ ዶሮ እሰራለሁ። ሳር ቤት ሳር ቤት ሳር ቤት ምትባል አለች ቆርቆሮ ቤት የሚባል አለ። መኪና የመኪና ቅርጽ በማስያዝ በዛ በጠራጥሬ ጠራጥሬውን በመጠቀም ማለት እና ሳር ሳሩን በመሰባበር ደግሞ እንደዚሁ ልክ ራሷን የሳር ቤት አስመስሎ ለመስራት እዛ ሙቅ ላይ ሙቁ እንዲይዝልን ካርቶ ላይ ሙቁም በመቀባት የተለያዩ ነገሮችን ሳር ቤት ቆርቆሮ ቤት። ዶሮ ድመት ላምን በማስመሰል ሰው የሰውን ቅርጽ በማስመሰል የተለያዩ ነገሮችን ላምን ጡቷ ሳይቀር ምናምን ሳይቀር የላምን አያያዝ ድመትን ውሻን ኳስ ኳስ የመረብ ኳስ የእግር ኳስ ምናምን አለ። እና ያንን ያንን በመስራት ስነ ጥበብ ላይ ኮላዥ እና ዲዛይን የሚባል አለ በመለጣጥፍ የሚሰራ እና እነዛን እየሰራሁኝ አሳልፌያለሁኝ። እና ስነ ጥበብን ትወዳለህ ነው የሚለው? አዎ እኔ በጣም ነው የምወደው ስነ ጥበብ

ድንጋይ ስብስብ ታደርጋለህ ነው እንግዲህ የሚለው? አዎ ድንገት ስብስብ አደርጋለሁኝ የድንጋይ ለቤት መስሪያነት ለመሰረት መውጫ እንዲሁም ደግሞ ሽቅብ በድንገይ ድንገይን በማበጃጀቴ ድንጋይ ቤት አለ። የሚሰራ እና ለተለያዩ ድንጋይ ያስፈልጋል ለሽንት ቤት። ሽንት ቤት ላይ በመፈላለጥ ድንጋይን በማበጃጀት ሽንት ቤት ላይ ውስጥ ላይ መጀመሪያ ሲማስ ድንጋይን በመደርደር በስርዓት ሆኖ በመኪና ለማስመጠጥ በኋላ ሽንድ ቤቱ ሲሞራ በሚያመች ሁኔታ እንዲሰራ ድንገይ ያስፈልጋል። እና በተለይ በተለይ ደግሞ ቤተሰብ ጋር አሁን በምኖርበት ሰዓት ላይ ለተለያዩ ነገሮች ቤተሰብም ያውሉታል እና። አጥር ለአጥር ይሉታል እንደ ግንብ ነገር ይሰራና ድንጋይ ተፈልጦ ተፈልጦ ያንን ስብስብ አድርጎ እንባልና እናደርጋለን ሰብስበናል አንድ ቦታ ላይ በማከማቸት ለተለያዩ ለአጥር አጥርነት ይጠቀሙታል። ድንጋዩንና ለቤት መስሪያነት ደግሞ እንደዚሁ ለተለያየ ለግንብ ቤት ይሉታል። ለየተለያየ ቤት በሚሰራ ሰዓት ለመሰረት መውጫ ምናምን ድንገት ስለሚያስፈልግ እና ድንጋይ ስብስብ ታደርጋለህ ነው የሚለው? አዎ አደርጋለሁኝ

ዜናውን ከየት ታገኛለህ ነው እንግዲህ የሚለው ዜና ከዩቲዩብ ላይ ዩቲዩብ ላይ በመከታተል ሰዓት ጠዋት ላይ በመግባት ቀንም ማታ ልክ አሉ የራሳቸው የሆነ እኔ የምገባባቸው ሰአቶች በሚመቸኝ በሚመቸኝ ሰዓት በዛ ሰዓት ዜና እገኛለሁኝ። እንዲሁም ደግሞ ቲክቶክ ላይ ቲክቶክ ላይ በምገባ ሰዓትም ዜና አገኛለሁ። እንዲሁም ደግሞ ከጓደኛ ከጓደኛ ከጓደኛ ጋር በመግጠም ከጓደኛም የተለያዩ ዜናዎችን ዛሬ እኮ እንደዚህ ተደረገ እንደዚህ ነው። አሁን ከ ከኳስ ጨዋታም ጋር ተንስቶ ኳስ ካላየሁኝ ዛሬ እኮ ከእከሌ እከሌ አሸነፈ እከሌ ይሄን ያክል ነጥብ አስገባ እንደዚህ አለ። ዋንጫውን እኮ ይሄኛው ቡድን አገኘ ምናምን ይባላል። እና ከጓደኛም አገኛለሁኝ ዜናን እና ደግሞ እንደዚሁ በስልክ በስልክ ላይ ደግሞ በስልክ ተደውሎ ዛሬ እኮ እንደዚህ ሆነ። እየተለያየ ጊዜ ነው። ዛሬ እኮ ከውጭ ሀገር ያሉ ለምሳሌ ዛሬ እኮ ውጭ ሀገር ላይ እንደዚህ እንደዚህ ተደርጓል። አገር ውስጥም ያሉ ልክ እኔ አንድ ቦታ ሆኜ እነሱ ሌላ ቦታ ያሉ ሰዎች ጥሩ ነገርም ሊሆን ይችላል እንደ ጦርነትም ሊሆን ይችላል። ዜና ዛሬ እኮ እዚህ ቦታ ላይ ጦርነት ነበረ። አሁን ግን ሰላም ሆኗል ምናምን ይላሉ። እና ዜናን ከዩቲዩብ ላይ ከቲክቶክ ላይ ከፌስቡክ ላይ እንዲሁም ደግሞ ከተለያዩ ጓደኞች ላይ ምናምን ዜናን አገኛለሁ። እና ዜናውን ከየት ታገኛለህ? የሚሉ ከእነዚህ ከእነዚህ ነገሮች ዜናዎችን አገኛለሁ

የአካባቢውን ይወዱታል ነው። እንግዲህ የሚለው? አዎ እኔ አካባቢውን በጣም ነው የምወደው። ማለትም የሰርጉ ሁኔታ አሁን በሰርግ ዙሪያ ስንሄድ በቤተክርስቲያን ሰርግ አለ። እንዲሁም ደግሞ ከቤተክርስቲያን በቤተክርስቲያን ያልሆነ ሰርግ አለ። እና አሁን በቤተክርስቲያን ያለ የሰርግ ሁኔታ በጣም ነው ደስ የሚለው። በተክሌር የሚጋቡ አሉ በቁርባን የሚጋቡ አሉ እና ድምቀቱ ውበቱ በሃይማኖት ፀንቶ አንድ ለአንድ ሆኖ ቃል ተገባብቶ ለመኖር። እና እንዲሁ ደግሞ እንደዚሁም ቤተክርስቲያን ላይ ቄሶች ጳጳሳት ቃል ሲያገባባቸው ባልና ሚስትን ቃል ኪዳን ሲደራረጉ ባልና ሚስት ጭብጨቦ መዝሙሩ በጣም ነው የሚማረከው። እና እንዲሁም ደግሞ ይሄ በቤተክርስቲያን ያልሆነው ሰርግ ደግሞ ጥሎሽ ላይ ጥሎሽ የወርቅ ጥሎሽ የቄሚስ የተለያዩ ጫማዎች ሽቶ ለልጅቱ የሚሆን ኮስሞቲክስ ለቤተሰቧ ለአግቢያዋ ለአባቷ ይጣላል። ለእናቷ ይጣላል። እንዲሁም የባልዮም ለእናቱም ይጥላል ለአባቱም ይጥላል። እና የአካባቢው አሁን በሰርግ ሁኔታ ዙሪያ በጣም ነው ደስ የሚለው። እና የማህበራዊ ኑሮ ማህበራዊ ኑሮ በጣም ነው የሚያስደስተው። ማለትም በሀዘንም ጊዜ ሰው በሚሞት ሰዓት ሰዎች ጎረቤቶች ዘመድ አዝማድ ማጥቶ አጅቦ እነዛን የሞቱባቸውን ሰዎች አጽናንቶ ከሁሉን ነገር ከሀዘን ወደ ደስታ እንዲለወጡ የሚሆኑበትን ነገር። ከጎናቸው ሳይሄዱ አርባ የሚባል አለ ሁለት አርባ የሚባል አለ እስከዛ ድረስ። ጎረቤት በመመላለስ እነዛን ሰዎች በማጽናናት። ሰው በሚወልድ ሰዓት ምጥ ምጥ በምትያዝ ሰዓት ጎረቤት ሄደን ሆስፒታል ጤና ጣቢያ ቅርብ በሚገኙ ሀኪም ቤቶች በመሄድ አብረን በመቀመጥ። በቃ ያቺ ልጅ እስከምትወልድ ድረስ በሰላም እስከምትገላገል ድረስ ያችን ልጅ ጠብቀን ወደ ቤቷ እናመጣለን። እና ሄደን ደግሞ ልብስ ይዘን የተለያዩ ነገሮችን ብር በመያዝ ያችን የወለደች ሴት አታጅበን ብር አዋጥተን ጎረቤት አንድ ጋር ሄደን እናያለን። እና የአካባቢው ሁኔታ በጣም በሁሉም ነገር የሚያስደስት ስለሆነ። የአካባቢውን ይወዱታል ለሚለው በጣም ነው አካባቢዬን የምወደው

በመስመር ላይ ሙዚቃ ትሰማለህ ለሚለው እንግዲህ አዎ በመስመር ላይ ሙዚቃ እሰማለሁኝ። ማለትም አሁን ጓደኛ በስልክ ደውሎ ሙዚቃ ይጋብዘኛል እንዲሁም መጥሪያ ምናምን በምደውል ሰዓት የሰው ሙዚቃ መጥሪያቸው ሙዚቃ ያደርጋሉ። ያንን ሙዚቃ እሰማለሁ። እንዲሁም ከተለያዩ ከውጭ ሀገር ጋር ሙዚቃ ሲልኩልኝ ሪከርድም አዳምጣለሁኝ። በቪዲዮ መልኩ ሲልኩልኝ ያንንም አዳምጣለሁ እሰማለሁ ሙዚቃ እና በቲክቶኮች ቲክቶክ ቲክቶክ ላይ የተለያየ ሙዚቃ አዳምጣለሁ ባህላዊ አለ ዘመናዊ አለ በመዝሙር ሁኔታ አለ እነዛን በቲክቶክ ላይ አዳምጣለሁ፤ እሰማለሁ ፌስቡክ ላይ ፌስቡክ ላይ እሰማለሁኝ እናም ዩቲዩብ ላይ ዩቲዩብ ላይም የተለያዩ ባህላዊ፤ ዘመናዊ፤ የሆኑ የየድሮ የጥንት ባህላዊዎች አሉ እና እነዚህ እነዚህን የመሳሰሉ ሙዚቃዎች በሁሉም መልኩ እሰማለሁ እና በአውዶ አውዶ ላይ በቪዲዮ ባልሆነ መልኩ በመስመር ላይ አዳምጣለሁኝ። እና በመስመር ላይ ሙዚቃ ትሰማለህ ለሚለው አዎ እሰማለሁ።

እሳት ለማንደድ ምን ትጠቀማለህ ለሚለው እንግዲህ እኔ የምጠቀመው ክብሪት ክብሪት አዘጋጃለሁኝ ከዛ ካርቶን ካርቶን ለመያያዣነት እንዲጠቅመኝ የሆነ ደግሞ የከብት መኖ የሚባል አለ ጭድ ጭድ ወይንም ሳር የሚባል ያንን አዘጋጃለሁ ያ ደግሞ ከሌለኝ ወረቀቶችን ወረቀት እነዚህ ልክ መጻፍያ ወረቀቶች እነዛን አዘጋጃለሁኝ እንዲሁም ይሄ ፔስታል ፔስታልም እጠቀማለሁ። የተለያዩ እነዚህን የመሳሰሉ ጎማ ጎማ በጣም ነው የሚጠቅመው እና ጎማን እጠቀማለሁኝ። እነዚህን የመሳሰሉ እጠቀምና ከዛ ቀጫጭን እንጨቶችን በመሰባበር ቀጫጭን እንጨቶችን ወይንም አገዳ የሚባል አለ ይሄ ሸንኮራ እየታኘከበት ያንን ደግሞ አደርቅና ያንን አድርጌ እጠቀመዋለሁኝ። እናም ክብሪቱን በአጠገቤ በማድረግ ክብሪቱን በመለኮስ እዛ ላይ ስነካው ለምሳሌ አሁን ካርቶንን ብወስድ ቀጫጭን እንጨቶችን ካደረኩ በኋላ ካርቶን አደርጋለሁ ቀጥታ ክብሪቴን እለኩሳለሁኝ ከዛ ያሳት እይይየዛል ከዛ በደንብ እንዲቀጣጠልልኝ። ከሰልም ከሆነ እንዲቀጣጠልልኝ ከሰሌን እጨምራለሁ ከሰልም ካልሆነ ደግሞ ወፍራም ወፍራም እንጨትን እዛ ነድድው ላይ ደረቅ ደረቅ የሆነውን እርጥብ ከሆነ እርጥብ እንጨት ከሆነ ይጨሳል ያጠፋዋል ግን ደረቅ ደረቅ እንጨቶችን በመጠቀም። ከዛ ተያያዘልኝ እንጨት እሳት ላይ ያንን ወፍራም ወፍራም እንጨት በማድረግ። በደንብ ሆኖ እንትን ያህልና እሳት ለማንደድ ምን ትጠቀማለህ ለሚለው ካርቶኖችን ወረቀቶችን ጎማዎችን ወረቀቶችን ፔስታል እጠቀማለሁ ማለት ነው።

በእጅ መሸመን ታውቃለህ? ነው እንግዲህ የሚለው። በእጅ መሸመን እኔ አላውቅም፤ ግን እንደዚሁ በአካባቢያችን የሚገኙ ወንዶችም ወንዶች ናቸው በብዛት እና የባህል ቀሚስ የባህል ቀሚስ በተለየ አሁን ለአዲስ አመት የሚዘጋጅ፣ የተለያዩ አበባዎችን በማድረግ ምን በማለት ጠላና ቀሚሱን አንድ አይነት በማድረግ ተመሳሳይ እንዲሆን፣ ለተለያዩ ቤተሰቦች፣ ለልጅ እናት እንዲሁም ውድድር የተለያዩ ቢሆኑ በአንድ ሆኖ፣ ሶስት አራት ሆኖ አንድ አይነት የሚሰሩ በጣም ነውና ያ የሚያምረው፤ አንድ አይነት እያደረጉ ይሠሩላቸዋል። እንዲሁም ደግሞ ቲሸርት ቲሸርት ደግሞ መለያ፣ የተለያዩ ነገሮችን ጥቅስ በመጻፍ ቲሸርት ነጫጭ እንደዚሁ በእጅ የተሸመነ ቲሸርትን በመስፋት፣ ለሕፃናትም እንዲሁም ለአዋቂም የተለያዩ ሽመናዎችን፣ ጋቢ ጋቢ የሚባል አለ፤ በተለይ በተለይ ትልቅ ትልልቅ ሰዎች፣ አባቶቻችን ምናምን የሚለብሱት በእጅ የተሸመነ ሸማ ወይንም ጋቢ የሚባል አለ፤ እና ያንን እያሳመሩ ይሠሩታል፤ እንዲሁም ደግሞ ለእናቶቻችን ትልልቅ ነጠላዎችን ለእናቶች የሚሆን እያሳመሩ ለቤተ ክርስቲያን ማስቀደሻ የሚሆን የተለያዩ ቦታዎች ተለብሰው የሚወጡ እያደረጉ፣ እነዚህን የመሳሰሉ ፀጉር ላይ የሚታሰሩ ቤተ ክርስቲያን ቤተ ክርስቲያን በሚሄድበት ሰዓት የሚታሰሩ ነጭ ሻሾችን ጠበብ ጠበብ ያሉ፣ በሚያምር ሁኔታ እያደረጉ እነዚያን ይሰራሉ። እና በእጅ መሸመን ታውቃለህ? ለሚለው፣ በአካባቢዬ የሚሰሩ ሰዎችን በደንብ አድርጌ አያለሁም፣ አውቃለሁም፣ አውቃቸዋለሁኝ፤ እነሱ ሲሰሩ አያቸዋለሁ ቁጭ ብዬ። ግን በእጅ መሸመን ታውቃለህ? ለሚለው፣ በእጄ መሸመን አላውቅም።

የቀረ ምግብ ትበላለህ ነው እንግዲህ የሚለው? የቀረ ምግብ እንግዲህ እኔ በብዛት የምወደው እንጀራ እንጀራ ፍስክ ከሆነ ጥብስ እንጀራ ጥብስ ቅቅል ምናምን እነዚህን የመሳሰሉ ምግቦች እጠቀማለሁ። እና የቀረ ምግብ ለሚለው አሁን እንግዲህ የተራረፈ ሰው የጠላው ምን ያለው እንዚህን የቀረ ምግብ አልበላም ማለትም አሁን ለምሳሌ ለሰው ሰጥቼ ያሰው የመለሰውን ወይም የቀረውን ያንን አልመገብም። ለውሻ ወይም ለተለያየ ነገር ነው የሚሰጠው። እና እንዲሁም ደግሞ የተለያዩ የቀረ ምግብ እንደ ፓፓያ ምናምን እንዚህ አሁን ዝምብ ምናምን ሊያርፍበት ይችላል እንዚህን ነገሮች አልመገብም። የቀረ ምግብ ትበላለህ ለሚለው የቀረ ምግብ አልበላም።

ቀዝቃዛ የአየር ሁኔታ ለሚለው እንግዲህ ቀዝቃዛ የአየር ሁኔታ ሙሉ በሙሉ አልወድም። ማለትም እኔ በሚቀዘቅዘኝ ሰዓት እንደ አላርጂክ እየሆነ እግሬን የማሳከክ እጄን የማሳከክ እንዲሁም ደግሞ ልክ ሙሉ ሰውነቴን የማሳከክ ብርድ ብርድ የማለት እንዲሁም ልርገጥብህ ስለው እግሬን የመደንዘዝ እጄም አጥብቆ አጥብቀህ ያዝ ስለው ያለመያዝ ባህሪ ስላለው እና በጣም ቀዝቃዛ የአየር ሁኔታ። በሚሆንበት ሰዓት ሰውነቴ እንዲሁም ደግሞ ፊቴ ፊቴ ብዙ ጊዜ ቀዝቃዛ በሚሆን ሰዓት የተለያዩ ብጉር ማዳት የመጥቆር ከአንድ ወገን ፊት ይጠቁርና ከአንድ ወገን ቀይ ይሆናል። ከአንድ ወገን ሌላ ሰው እሆናለሁኝ ማለት ቀዝቃዛ የአየር ሁኔታ በሚሆንበት ሰዓት እና ሰውነቴ በጣም የመቀያየር የመለወጥ ባህሪ ስላለው እኔ በብዛት የሚመቸኝ ሙቀት ነው። ሙቀት በሚሆን ሰዓት ላይ የመጠዝጠዝ የመቆርጠም እንዲሁም ደግሞ አላርጂክ የማመም ስሜቶች እነዚህን ነገሮች የሉም። ሙቀት በሚሆንበት ሰዓት እና ሳምጣጣው ከቀዝቃዛውና ከአየሩ ከሙቀት የአየር ሁኔታ ጋር ሁልጊዜ የህመም ስሜት የሚሰማኝ ቀዝቃዛ የአየር ሁኔታ ሲሆን ነውና። ሙቀት በሚሆንበት ሰዓት ግን ሰውነቴ ሁሉ ደህና ነው የሚሆነው። ማለትም ፊቴ መጥቆሩ የመዝኮርኮሩ እንዲሁም ደግሞ እግሬን የማሳከኩ የመነዝነዙ የመጠጥጠጹ የቁርጥማት እንደ ቁርጥማን የማደረጉ በሙቀት ሰዓት ይተወኛል። እና ቀዝቃዜ አየር ሁኔታ ትወዳለህ ለሚለው ቀዝቃዛ የአየር ሁኔታ አልወድም።

ምን አይነት የሙቀት መጠን ትመርጣለህ? ለሚለው እንግዲህ እኔ የምመርጠው የሙቀት መጠን በጣምም ከፍተኛ የሆነ ሙቀት አልወድም። ቀዝቃዛም የሆነ የአየር ንብረት ሲሆን አልወድ። እና እኔ ይሄ በጣም ደስ የሚለኝ ወይናደጋ የሆነ ወይናደጋ ማለት እንግዲህ በጣምም ሞቃታማ ያልሆነ በጣምም ቀዝቃዛ ያልሆነ ለሰውነት ምቹ የሆነ ሲሞቅም አሁን ሙቀትም በጣም ሙቀት በሚሆንበት ሰዓት ምግብ የመውሰድ እንትን ለራሱ አይኖርም በሙቀት ሰዓት እኔ ምግብ አይበላልኝም። በጣም ሙቀት ሲሆን እና ቀዝቃዛም ሲሆን ደግሞ የሆነ ሰውነት የመጨማደድ ምናምን የተለያዩ እንትኖች ስላሉ እኔ ምን አይነት የሙቀት መጠን ትመርጣለህ? ለሚለው እንግዲህ እኔ መካከለኛ የሆነ ወይናደጋ የሆነ የሙቀት መጠን ነው የምመርጠው ማለት ነው።

የምትወደው ቁጥር ስንት ነው? እንግዲህ የሚለው ያው ማለት እንግዲህ ቁጥር ከልጅነት ምንም ሳላውቅ ከዜሮ ጀምሬ የቁጥር ማለቂያ የለውም። እና ከልጅነት ጀምሬው ያወቅኳቸው ቁጥር ናቸው። እና ቁጥር ሁሉንም ቁጥሮች ካወቅኳቸው ጀምሬ እኔ በጣም ደስ ይለኛል ደስ ብሎኛል። እና እንግዲህ የምትወደው ቁጥር ስንት ነው ለሚለው እኔ አስራ ዘጠኝ ቁጥር እወደዋለሁ። ግን ማለትም የምወድበት ምክንያት አስራ ዘጠኝ እንግዲህ በ ከሃይማኖት ጋር ተያይዞ ገብርኤል ነው። አስራ ዘጠኝ እና ያ አስራ ዘጠኝ በሚመጣ ሰዓት ሻማ አበራለሁኝ ቄጠማ እጎዘጉዛለሁኝ ፈንዲሻ አደርጋለሁ ቡና አፈላለሁኝ። አምባሻ ወይንም ደግሞ ዳቦ አደርጋለሁ ጠላ በተለይ በተለየ አመታዊ ክብረ በዓል በሚሆን ሰዓት ወርሃዊ በሚሆን ሰዓት ሻማ ቄጠማ ቡና ፈንዲሻ እነዚህ ቆሎ ጥራጥሬ ዳቦ ቆሎዎች አደርጋለሁኝ። እና አመታዊ ክብረ በዓል በሚሆን ሰዓት ደግሞ አሁንም በአስራ ዘጠኝ ጠላ አዘጋጃለሁኝ። እንዲሁም ኬኔቶ የተለያዩ ጠጅ ጠጅ ሊሆን ይችላል። ግን እነዚህ እነዚህ ነገሮችን እና ዳቦ ዳቦ በማዘጋጀት ቡና በማፍላት ቄጠማዎችን ቤትን ለማሳመር በመጎዝጎዝ ረከቦት ሲኒን በመዘርጋት ቡና በማፍላት ጎረቤቶችን በመጥራት ዘመድ አዝማድን በመጥራት የተለያዩ የስራ አብሮ ባለሙያዎችን በመያዝ እነዚህን አድርጌ በ አስራ ዘጠኝ ሁልጊዜም በቃ ገብርኤል እያልኩኝ የማከብርበት በዓል እለተ ቀን ስለሆነ። የምትወደው ቁጥር ስንት ነው ለሚለው አስራ ዘጠኝ ነው።

ምን አይነት ልብስ ትወዳለህ? ነው እንግዲህ የሚለው እኔ የምወደው ልብስ በዓላትን አስመልክቶ እና እንደዚህ አንዳንድ ጊዜ የሆነ ፕሮግራም ምናምን ሲኖር ነጭ ነጭ ልብስ የሀበሻ ቄሚስ እለብሳለሁኝ ከይሄ ጫማ ጋር ምናምን በማድረግ እንዲሁም ደግሞ ለየት ያለ የባህል ፀጉር ከልብሱ ጋር የሚሄድ ፀጉር በመሰራት እና ያንን የባህል ቀሚስ እለብሳለሁ። እና እንዲሁም ደግሞ ለተለያዩ አሁንም ለሌላ የሚኬዱባቸው ፕሮግራሞች አሉ። እና ያን ጊዜ ደግሞ ሱሪ ሱሪ ሰፋ ሰፋ ያሉ ሱሪዎች እንዲሁም ከቲሸርት ጋር ከሚያምሩት ቲሸርት ጋር ተመሳሳይ ሆኖ የሚሄዱ ጥቁር ቲሸርት እና ሱሪው ነጣ ያለ ወይንም ወይነጠጅ ነገር የሆነ ቡንኝ ሆነ እነዛን እለብሳለሁኝ። እና አንዳንድ ጊዜ ደግሞ ይሄ ሸፈን የሚባል አለ ዘጎርጎር ምናምን ያለው የተለያየ አበባ በቀይ አበባ በወይነ ጠጅ አበባ እንዲሁም ደግሞ በአረንጓዴ ምናምን ጥቁር ጣል ያደርግበን ነጭ ጣል ያደርግበት በሸፈን ዘር በቄሚስ መልኩ ተሰርቶ አለ ያንንም እወዳለሁኝ። እለብሳለሁኝ እና እነዚህን በተያዩ በሚያስፈልግ በሚያስፈልግ ሰዓት በምለብስባቸው መንገድ እነዚህ እነዚህን እወዳቸዋለሁኝ። እና ጉርድ ጉርድ ቄሚስ አለ ጉርድ ቄሚስ ደግሞ አሁንም ከእነዚሁ ከተለያዩ ቲሸርቶች ጋር አጠር አጠር ካሉ ቲሸርቶች ጋር አብሮ ከሚሄደው ከልብሶች ጋር ጥቁር ቲሸርት ከሆነ ነጣ ወደ ማለት የሄደ ጉርድ ቄሚስ ጋር እንደዚህ እያመሳሰልኩኝ እለብሳለሁ። እና ምን አይነት ልብስ ትወዳለህ ለሚለው በእነዚህ በእነዚህ መልኩ በጠቀስኳቸው አይነት እወዳለሁ ማለት ነው

በምን ሰዓት ትተኛለህ ነው እንግዲህ የሚለውና? በምን ሰዓት ትተኛለህ የሚለው? አራት ሰዓት ነው ሁልጊዜ በብዛት የምተኛ እና። ልክ እንደ ቋሚነት አድርጌ አራት ሰዓት ሲል በቃ የመተኛ ሰዓት ይሄ ደረሰ በጧትም ስለምነሳ ምናምን እያልኩኝ እያሰብኩኝ። አራት ሰዓት ነው የምተኛና። ልክ እስከ አራት ሰዓት ባሉ ውስጥ። ከስራ ቦታ መጥቼ። የተለያዩ ስራዎችን በማከናወን ልብስም ማጠብ ካለ ማምሻዬን ነው የማጥብ። እስከ ሁለት ሰዓት እስከ አንድ ተኩል ምናምን ባለው አጥባለሁ እቃዎችንም አጣጥባለሁኝ። ሙሉ ቀን የተጠጣባቸው የተበላባቸው የተሰራባቸውን እቃዎች እነዛንም ብረድ ስቶች ሳህኖች ብርጭቆች ምናምን ሊሆኑ ይችላሉ እነዛን አጣጥባለሁ። እነዚህን ከጨራረስኩ በኋላ ደግሞ ወደ እራት መስራት የተለያዩ ሁለት አይነት ሶስት አይነት አንድ አይነት ሊሆን ይችላል። ያንን እራት አዘጋጃለሁ። እና ወደዚያው ደግሞ እራት እስከምበላ እስከምመገብ ምን እስከምል እቆያለሁ። እና ቆየት ብዬ ደግሞ ስልክ ላይ ዩቲዩብ በማየት ዛሬ እንዴት ዋለ ዩቲዩብ ላይ ምን ምን ዜና አለ። ምን አዲስ ነገር አለ። ቲክቶክ ላይ አንዳንድ ራስን ጭንቅላትን ዘና ለማድረግ ቲክቶክ በመመልከት ኢሞ በማየት ፌስቡክ ላይ እንዲሁም ሚሴንጀር ዋትሳፕ ላይ በማውራት ከአንዳንድ ሰዎች ጋር ከጓደኛ ጋር ከቤተሰብ ጋር። አረፍ ስል እና እነዚህን ካደረኩ በኋላ ልክ አራት ሰዓት ላይ አራት ሰዓት ላይ ነው የምተኛው ማለት ነው

የስልክህ ባትሪ ምን ያህል ይቆያል ለሚለው እንግዲህ የእኔ የስልኬ ባትሪ እንዳጠቃቀሜ ነው የሚቆየው። ብዙ ጊዜ መቶ ፐርሰንት እስከሚሆን አልጠበቀውምና አንዳንድ ጊዜ ነው መቶ ፐርሰንት እስከሚሆን የምነቅለው። አለበለዚያ ግን ግማሽ ሲያደርግልኝ ነው ነቅሌ የምጠቀመው ወይንም ቸኩሌ ሊሆን ይችላል ትንሽ አድርጌ ግማሽ ሲሆንልኝ። ወይም ሃምሳ ሃምሳ አርባ ምናምን ሲሆን ነው የምነቅለው አንዳንድ ጊዜ እና ብዙ ጊዜ መቶ ፐርሰንት ሲሆን ከነቀልኩት ሃያ አራት ሰዓት ያስጠቅመኛል ማለትም ለሙያም ለአዳርም እጠቀምበታለሁኝ። ግን ግማሽ ከሆነ ያን ያክል አያስጠቅመኝምና እና እንዳጠቃቀሜ አጠቃቀሜም ስለሚወስነው ለስልክ ብቻ ከሆኑ ደግሞ ሁለት ቀን እስከ ሶስት ቀን ድረስ ሶስት ቀን ድረስ እያስጠቀመኛል። ቲክቶክ የተለያዩ ዩቲዩቦችን ኢሞ ሚሴንጀር ዋትሳፕ ምናምን እነዚህን ካልተጠቀምክ ደግሞ ሶስት ቀን ያስጠቅመኛል። እና የስልክ ባትሪ ምን ያህል ይቆያል? ለሚለው ሁለት ቀን ይቆያል

በመስመር ላይ ገይነህ ነው የእንግዲህ የሚለው። አዎ እገዛለሁኝ በመስመር ላይ ማለትም። ልክ ከሌላ ቦታ ከአንዳንድ በረሃዎች አካባቢ እነዚህ ረከስ ረከስ ያሉ ነገሮች። ከሌላ ቦታ መጥተው ልክ እኔ አለሁበት ቦታ በአስተያየት ደረጃ አድርጌ የምሸጥበትን። ለምሳሌ እንደ ሽቶ ቢጃማ ጫማ እንዲሁም እነዚህን የተለያዩ ኮስሞቲክሶች እንደ ሻምፖ እንደ ሎሽን እንደ ኮንዲሽነር እነዚህ ቫዝሊን ምናምን የሚባሉ ነገሮችን። እነዚህ እነዚህን ነገሮች እንዲሁም እንደ ሳሙና ሳሙና ፈሳሽ ሳሙና የገላ ሳሙና ምናምን እነዚህ አንዳንድ ነገሮችን እንደ ኦሞ ዘይት ዘይት ነገሮችን። ከሌላ ቦታ እያስመጣሁኝ በመስመር ላይ እየተደዋወልኩኝ በመስመር ላይ እየተደዋወልኩ ልክ እነሱ ለሌላ ሰው እያመጡልኝ እየላኩልኝ ያንን እየተቀበልኩኝ በመስመር ላይ እየተደዋወልኩኝ በመስመር ላይ እየገዛሁኝ እነዛን ነገሮች። ለሚረከብም አስረክባለሁ በችርቻሮም የሚሆን እነዛን እንትን እላለሁኝ። እና በመስመር ላይ ገዢ ነህ ለሚለው አዎ እገዛለሁኝ

የድርጅት ዝግጅቶችን ትሳተፋለህ ነው እንግዲህ የሚለው የድርጅት ዝግጅቶችን አዎ እሳተፋለሁኝ። አሁን ልክ በድርጅት ዝግጅቶች ለምሳሌ እንደዚህ በዓላትን ተያይዞ የተለያዩ ዝግጅት የምናደርግበት አለን። እና በዛን ሰዓት ገንዘብ አዋጡ በሚባል ሰዓት ገንዘብ እናወጣለን ይሄን ይሄን ይሄን የመሰለ ነገር የተለያዩ ማስዋቢያ ምናምን ነገሮችን ልክ ለድምቀት እንዲሰጥልን ዝግጅቱ ቦታ ላይ በምግብ ዙሪያ ሊሆን ይችላል። የተለያዩ አበባዎችን መጠጦችን ምናምን ዳቦዎች ቡና የቡና ዝግጅት ምናምን እንዲሆን ስለሚቻል እነዛን ነገሮች እሳተፋለሁኝ። እና ከእኔ አለፌ ሌሎች ጓደኞች እንድቀላቀሉ ልክ ከድርጅቱ ውጭ ሳይሆን ልክ ድርጅት ውስጥ ያሉ አንዳንድ አንይሳተፍም ያሉትን እንዲሳተፉ ይሄ ድርጅት እኮ በጣም የሚያምር በጣም የሚያሳትፍ ነገር ነው። ምናምን በማለት እነዛን ሁሉ በማሳተፍ በመጨመር በጣም ዝግጅታችን ያማረ ደስ የሚል ሌሎች ሰዎች ሁሉ የውጭ ሰዎች ሁሉ እንዲቀላቀሉበት ምናምን እያደረኩኝ እንተ እሳተፋለሁ። እና የድርጅት ዝግጅቶችን ትሳተፋለህ ለሚለው አዎ እሳተፋለሁኝ።

ምን አይነት ጫማ ትወዳለህ? ነው እንግዲህ የሚለው እኔ የምወደው ጫማ ማለትም የውጪ ልክ ቤት ውስጥ የምትጠቀመው ቤት ሲሄድ የምትጠቀመው ሁሉም የየራሱ የሆነ ጫማ ስላለ ለምሳሌ አሁን ሽንት ቤት የምጠቀመው ዝም ብሎ ቀለል ያለ ቡሽ ጫማ ነገር ያንን እንደ ልብ ለማውለቅ ለማለት እንዲመቸኝ ጥቁር አደርገዋለሁ እና ለውጭ ደግሞ ሄል ጫማ እጠቀማለሁ እነዚህ ፍላት ፍላት ጫማዎች በቆዳ ዘር በቆዳ ዘር ያሉ ፍላት ጫማዎችን እነዛን እጠቀማለሁኝ በተለያዩ ከለሮች በወይነ ጠጅ እኔ የምወደው በብዛት አሁን ወይነጫች ብዙም ነጭ ያልሆነ መካከለኛ ከነጭም ከጥቁርም የሆኑ ደብለቅ ያሉ ነገሮች እና ሄል ጫማ ደግሞ በጣም ሄሉ ያረዘመ መካከለኛ የሆነች ሄል የጫማ አብዛኛውን ጊዜ ከቄሚስ ጋ ና ሰፋ ሰፋ ካሉ ሱሪዎች ጋር የምለብሰው እና ፍላት ጫማዎችን ደግሞ ጠበቅ ጠበቅ ያሉ ሱሪዎች ስለብስ ያችን ፍላት ጫማ እጠቀማለሁኝ እናም ቄሚስ የሀበሻ ቄሚስ ደግሞ በምጠቀም ሰዓት ሂሉ ታለቅ ያለ ነጭ ጫማ ልክ ከቄሚሱ ጋር ተመሳሳይ የሆነ ነጭ ጫማ እጠቀማለሁኝ እና ምን አይነት ጫማ ትወዳለህ ለሚለው እናም ደግሞ ሽፍኝ ጫማ ሽፍኝ ጫማ እንደዚሁ ጽጌረዳ አበባ የሚመስል በዛይ ናት የጽቄረዳ ወባን ቀለም የሚመስል እንደውም ወይነ ጠጅ ቡነኝ በሚመስል ሽፍን ጫማም አልፎ አልፎ እጠቀማለሁኝ እና ምን አይነት ጫማ ትወዳለህ? ለሚለው እነዚህን ሁሉንም እወዳለሁኝ ሄል ጫማ ሽፍን ጫማ እና ፍላት ጫማዎችን እነዚህ ጫማዎችን እወዳለሁኝ

የቤት ጣሪያ ምን የተሰራ ነው? ነው እንግዲህ የሚለው የቤቴ ጣራ ከእንጨት ከባህር ዛፍ እንጨት ከው ቡ ወፈፍራም የሆነ መሸከም ያለው ተሸካሚ የሚባል አለ ቀጣጭን አሉ እና ከነዛ የተሰራ ነበረ ግን ቤተሰብ ጋር እያለሁኝ እነዚህ ሰምበ ሰምበሌጥ የሚባል ነበረ ሰምበሌጥ ልክ በእንጨቱ መካከል በእንጨቱ መካከል ይደረግና ለጣሪያ መስሪያ የሚሆን ከሰንበሌጡ ጋር እየተሳቀጠ ከእንጨቱ ጋር በደንብ ሰንበሌጥ አቅም ስለሌለው እንጨት ከበድ ከበድ ያለ እንጨት እየተደረገ ከዛ ጋር ነበር እና አሁን ግን ባለሁበት ላይ የቤቴ ጣሪያ የተሰራነው ወይም ጅብሳም ነው ጅብሰም ነው ከእንጨት ከምናምን ተሰርቶ በጅብ ሰም የተሰራ ነውና የቤቴ ጣሪያ ምን የተሰራ ነው ወይም ይሄው ጅብ ሰም ነው

የምትወደው መጠጥ ምንድነው? ለሚለው እንግዲህ እኔ የምወደው መጠጥ ከለስላሳዎቹ ሚሪንዳ እወዳለሁኝ ኮካ እወዳለሁኝ ፋንታ እነዚህን የመሳሰሉ ስፕራይት። እንዲሁም ከአልኮል ከሚባሉ ደግሞ አሁን የተለያየ ምግብ ተበልቶ እንደ ጥብስ ጥብስ ቁርጥ ምናምን ከተመገብኩ ደግሞ ቢራ ቢራ ጊዮርጊስ ጊዮርጊስ እና አዋሽ ሀረር እነዚህን የመሳሰሉ የመጠጥ እጠጣለሁኝ። እና ከ እንትን ስመጣ ደግሞ ጁስ ጁስ ጁስ መጠጥ እወዳለሁኝ ጁስ ከሁሉም አይነት ስፕሪስ የተደረገ ከፓፓያ ከማንጎ ከተለያዩ ነገሮች የተዋሃደ ወይንም ስፕሪሲ የተደረገ ጁስ እወዳለሁኝ። እና የምትወደው መጠጥ ምንድነው? ለሚለው እነዚህን የመሳሰሉ መጠጦች እወዳለሁኝ።

የምትወደው ጣፋጭ ምግብ ምንድነው? ለሚለው፣ እንግዲህ እኔ የምወደው ጣፋጭ ምግብ ከእንትኖች ከፍራፍሬዎች አሁን ስነሳ፣ ፓፓያ ፓፓያ እወዳለሁኝ፤ ሙዝ እወዳለሁ። ብርቱካን ብርቱካን እወዳለሁኝ፤ እናም መንደሪን መንደሪን፣ ግሽጣ ግሽጣ እወዳለሁኝ። ስኳር በማንኪያ የሚባል አለ፤ እንደዚሁ የግሽጣ ዘር የሆነ፣ ያንንም እወዳለሁኝ፤ እና ማር ማር በጣም ይኸው ጣፋጭ ነው፤ ማር እወዳለሁኝ፤ ለውዝ የለውዝ ቅቤ እወዳለሁ። "ቅቤ ራሱን ደግሞ ቅቤ ተነጥሮ ቅቤ እወዳለሁ፤ እና የምትወደው ጣፋጭ ምግብ ምንድነው? ለሚለው እነዚህን፤ እና በተረፈ ደግሞ በጣም እንጀራ እንጀራ አሁን ያው በጣም ማር ማር የማይሂል፣ ጣፋጭ ባይሆንም ግን ለምግብነት በጣም እኔ እንጀራ እንጀራ በጥብስ በጣም ነው የምወድ፤ እና እንጀራን በጥብስ፣ በተለያዩ ነገሮች፣ በተለያዩ አትክልቶች በመስራት እንጀራን እወዳለሁኝ፤ ይጣፍጠኛል። እናም ያደግኩበትም ስለሆነ በብዛት ማለት ነው፤ እና ሩዝ ሩዝ አሁንም በሥጋ በጣም ነው የምወደው፤ እና የምትወደው ጣፋጭ ምግብ ምንድነው? ለሚለው፣ በይበልጥ ማር ማር እወዳለሁ።

ወተት ትጠጣለህ ነው እንግዲህ የሚለው ወተት አዎ እጠጣለሁኝ። ማለትም አሁን ከወተት ተዋጾዎች ጋር የተለያዩ የፈለው ወተት። ትኩሱን ከላም ጡት የታለበ አለ እንዲሁም እርጎ እርጎ አይብ አሬራ አለ። እና እነዚህን በተለይ በተለይ የፈላ ወተት የፈላ ወተት እና እርጎ እርጎ በጣም ነው የሚመቸኝ እና ሁልጊዜ እርጎን እጠቀማለሁኝ። በይበልጥ ቤተሰብ ላይ በጣም የላም እርባት አሉን ላም እናረባለን። እና እነዛን የተለያዩ መኖች እየሰጠን ለላም የሚሆኑ የምግብ አይነቶችን ለወተት ቶሎ ቶሎ እንዲታለቡ ጥጃ ቶሎ ቶሎ እንዲተኩ እየተባለ በደንብ ተደርጎ እርጥብ እንደ ሳር እየተፈለገ ደረቅ እየተፈለገ ለእነሱ የሚሆን ቂጣ ሳይቀር ሳይቀር እየተጋገረ። የተለያዩ ሀኪምን የከብት ሀኪሞችን በማማከር ምን አይነት ምግብ ነው ወተት? እንዲወጣ የሚያደርገው ምናምን እያልን ምክር እየሰጠን ሳይቀር በጣም ላም እናረባለን። ቤተሰብ ጋር እና ወተት ቶሎ ከላሟ ጡት የታለበውን ጧት ላይ ራሱ ቶሎ ቶሎ እጠጣለሁኝ በጣም ነው የምወድ። እና እየፈላ አፍልቼም እርጎውንም ሁሉንም እንደ አጠቃላይ የወተት ተዋጽኦ እጠቀማለሁና። ወተት ትጠጣለህ ለሚለው አዎ እጠጣለሁኝ

የመጠጥ ውሃን ከየት ታገኛለህ? እንግዲህ የመጠጥ ውሃን ከቧንቧ ነው ከቧንቧ ነው የማገኘው። እና ቧንቧ በሚጠፋበት ሰዓት አሁን እዚህ ልክ በ በ እኔ ባለሁበት አካባቢ የቧንቧ ውሃ ሲጠፋ ከሌላ ቦታ በመሄድ የት ነው ያለው ምናምን በማለት እንደዚሁ ከቦታ ቦታ ስለሚለያይ ሌላ ቧንቧ ሄጄ አገኛለሁኝ። ሌላ ሰው ጋር ሄጄ እና እንደዚሁ ደግሞ በጣም በጋ በሚሆንበት ሰዓት ወደሚገኝ ወንዝ ወንዝ ወንዝ በመሄድ ጀሪካ በመያዝ በጀሪካ ከወንዝ አገኛለሁኝ ምንጭ ምንጭ ባለበት ቦታ ከምንጭ አገኛለሁና። የመጠጥ ውሃን ከየት ታገኛለህ ለሚለው እና ደግሞ የታሸጉ እሽግ ውሃዎችን ከሱቅ ላይ። እሽ ውሃዎችን ከሱቅ ላይ አንድ ሊትር ቢባል ሁለት ሊትር ቢባል የሊትር ግማሽ ቢባል በተለያዩ ነገሮች አቅርቦት ስለሚደረግ እሽግ ውሃን አገኛለሁ ሱቅ ላይ በመሄድ እና በይበልጥ የመጠጥ ውሃን በቧንቧ አገኛለሁኝ።

ወደ ስራ ምን ልብስ ትለብሳለህ? ለሚለው እንግዲህ እኔ ወደ ስራ የምለብሰው ልብስ ሱሪ ሰፋፊ ጂንስ ሱሪዎች ቱታ የጨርቅ የሆኑ ለስላሳ የጨርቅ ሱሪዎችን እነዛን እለብሳለሁኝ። ቲሸርት ቲሸርት ከቱታው ጋር የሚሄዱ የተለያዩ ረዘም ረዘም ያሉ ሰውነትን የሚያሳዩ ቲሸርቶች። ከጂንስ ሱሪውም ጋር የሚሄዱ እንደዚሁ ልክ ማች የሚያደርጉ የሚመሳሰሩ ከሰውነቴ ጋር የሚሄዱ ቲሸርትን ቲሸርትን እለብሳለሁ። ቀሚስ ቀሚስ አጫጭር ቀሚሶችን እጠቀማለሁኝ በጣም ከጉልበት ያሎጡ በጣምም ያልወረዱ መካከለኛ የሆነ ሰውነትን የሚያሳይ አጫጭር ቄሚሶችን እጠቀማለሁኝ። እናም ደግሞ በዓላት በሆነ ሰዓት ላይ ወደ ስራም ስሄድ የሀበሻ ቀሚስ እጠቀማለሁ የሀበሻ ልብስ እለብሳለሁኝ። እና እነዚህን የመሳሰሉ ልብሶች እጠቀማለሁ ማለት ነው። እና በብዛት ግን ሱሪና ቲሸርት አዘወትራለሁ ማለት ነው። እና ወደ ስራ ልብስ ምን ልብስ ምን ልብስ ተለብሳለህ? ለሚለው ሱሪና ቲሸርት እለብሳለሁ።

ባህላዊ ልብስ ትለብሳለህ? ነው አዎ ባህላዊ ልብስ እለብሳለሁኝ። እነዚህ የተለያዩ ባህላዊ ቄሚሶች በነጫጭ እየተሰሩ ነጫጭ ቀሚሶች እነዛን በተለይ አዲስ አመት ሲሆን እንደዚህ በዓላት ገና በሚሆን ሰዓት፣ ፋሲጋ በሚሆን ሰዓት እናም በዓላት እነዚህ ወርሃዊ ወርሃዊ በዓላት በሚሆኑበት ሰዓት እና ንግስ ንግስ ታቦት በሚወጣ ሰዓት በብዛት ባህላዊ ልብስ ነው የምለብሰውና ነጫጭ ሻርፓቸውም ነጭ ነጠላቸው ነጠላቸው ከቄሚሱ ጋር መመሳሰል ስላለበት ነጭ ነጠላ ነጭ ቀሚስ የሀበሻ ቀሚስ የባህላዊ ባህላዊ የሆነ ቄሚስ እና እነዚህን የመሳሰሉ እለብሳለሁና ባህላዊ ልብስ ትለብሳለህ ለሚለው አዎ እንለብሳለሁ።

ሰዎችን በአይን ትመለከታለህ? ለሚለው እንግዲህ አዎ ሰዎችን በአይን እመለከታለሁ ሆኜ ማለትም እንደዚህ ከሰው ጋር በማወራ ሰዓት አይን አይናቸውን እያየሁኝ አወራለሁ ማለትም ደስ እንዲላችሁ አሁን በተለይ ትልቅ ሰዎች አይንን ነቅሎ ወደዛ ወደዚህ እያሉ ቢያዋሯቸው እያዳመጡኝ አይመስላቸውም። እና ልክ ትልልቅ ሰዎች አይን ለአይን እየተያዩ ነው በጣም የሚወዱት እና እነዛን ሰዎች ሳወራ አይን በአይን እመለከታለሁኝ። በአይን እየተመለከትኩ ነው የማዋራቸው። እናም ስብሰባ በሚካሄድ ሰዓት ላይ ሰዎችን በአይን ወደዚያ ወደዚያ ከፊቴ ያሉትን ከፊቴ ያሉትን ሰዎች እመለከታለሁኝ ከጓደኛ ጋር ሊሆን ይችላል፤ ከቤተሰብ ጋር ሊሆን ይችላል፤ ወይንም ደግሞ በተለያየ ካፊ ካፊ ውስጥ በመግባት ካፊ ውስጥ ገብተን መጠጥ ሊሆን ይችላል፤ ምግብ ሊሆን ይችላል፤ ያንን እየተጠቀምን አይን ላይ እየተመለካከትን እየተያየን ነው የማወራው እና ሰዎችን በአይን ትመለከታለህ ለሚለው አዎ እመለከታለሁ

ስለ ቅርብ ጓደኛህ ንገረኝ ነው እንግዲህ የሚለው እኔ ቅርብ ጓደኛዬ ጥሩ የሆነ እንዲሁም ደግሞ ፍቅር የሆነ ነገሮችን ጥሩ ጥሩ ነገሮችን የሚያማክረኝ እኔ እንኳን ወደ አጉል ቦታ ልሄድ ማለት በሀሳብም ሊሆን ይችላል በአስተያየትም ሊሆን ይችላል በሁሉም ሊሄድ ስል ወደ ጥሩ ወደ ደግነት ይመልሰኛል። ቅርብ ጓደኛዬ እና ለኔ በጣም ጥሩ የሆነ ነገር ነው። እንትን የሚለኝ እና እሱም ጓደኛዬም ሴትም ትሁን ወንድም ይሁን። ይሄ ነገር እንዴት ላድርገው? እንዴት ነው? በትዳር በኩልም ትዳር እንድመራ ነው እንዴት ላድርግ? ምን አይነት ሰው ለኔ ጥሩ ነው? እንዴት ነው ለወደፊት እቅዴ ይሄን ይሄን ይሄን ባደርግ ጥሩ ነው ወይ ወይስ ጥሩ አይደለም ወይ? ብለው የሚያማክሩኝ ናቸው። እና እኔም ልክ የእነሱን የሚያማክሩኝን አጉል ቦታ እና መጥፎ ቦታ እንዳያጋጥማቸው ጥሩ ጥሩ ነገር እንዳጋጥማቸው እነግራለሁኝ። እና ቅርብ ጓደኛዬ በጣም ጥሩ የሆነች ሩህሩህ አስተዋይ። ለሰዎች ሁሉ ጥሩ የሆነ አስተያየት የምታስብ ናትና። በወንድም ላይ ስመጣ እንደዚሁ በወንድም ላይ የቅርብ ጓደኛ የምለው እንደዚሁ ሰው እንዳይጎዳ ሰው አጉል ቦታ ላይ እንዳይወድቅ። ጥሩ ነገር እንዳገኝ የምኞቱ እንዲሳካ በምን መልኩን እናድርግ እንዴት እንሂድ? የቱን ብንከተል ነው ጥሩ የሆነ ነገር የሚያገኘው ለሌላ ሰው ሁሉ እያለፉ የሚያስቡ ናቸውና። ስለ ቅርብ ጓደኛህ ንገረኝ? የሚለው በጣም ሩህሩህ የዋሆች ለሰው ቅን የሆኑ ናቸው። እምቢያ

ማር ትወዳለህ ለሚለው አዎ ማር እኔ የምወደው እንደውም ማር እርባታ አለን። ከቤተሰብ ጋር ከቤተሰብ ይመጣልኛል እንደ ልብ ነው የምጠቀም ቀፎ ይሄ ዘመናዊው ሳይሆን የባህል የባህል ቀፎ ንቦች የሚራቡበት ማለት ከእንትን የተሰራ ከመቃ መቃ ይህ ሸንበቆ የሚባለው ሸንበቆ የሚባለው ተሰንጥቆ ተበጃጅቶ በሰንበሌጥ አድርገው ያንን አስረው የከብት እበቶች አለ እይ በዛ ተለቅልቆ ምን ተብሎ በእሳት ውስጡን በተለያየ ጭስ ነገር በእሳት ውስጡ እንትን ብሎ ጭስ አሞቆ እዛ ውስጥ ንቦች ይከማቻሉና አሁንም ልክ እነዛ ንቦች ሲወልዱ ማር እንትን እየፈጠሩ ማር እየሰሩ ምናምን ሲሄዱ ይወልዳሉ ሲወልዱ ደግሞ አሁንም እንደዚሁ አይነት ቀፎ ይዘጋጅና የንብ ማራቢያ የወለዱትን ምን ብሎ የራሱ ልብስ አለው ያን ተለብሶ ደግሞ የወለዱትን ደግሞ ሌላኛው ቀፎ ላይ ይደረጋል እና ማር ለሰውነትም ሀይልና ሙቀት ሰጭ ነው በሽታ ተከላካይ ነው ማር ለሆድ ህመም ሆድ ህመም ላለበት ሰው በባዶ ሆድ ተመገቡ ይባላልና ማር ትወዳለህ ለሚለው አዎ በጣም ነው የምወደው ቁርስ ቁርስ ላይ በተለይና መቅሰስ ላይ በዳቦ በጣም ነው የምመገበው ወለላ ወለላውን እያደረኩኝ ትኩስ ማር ትኩስ ማር አዲስ የተቆረጠውንም በጣም ነው የምወደው እና ማር ትወዳለህ ለሚለው አዎ ማር እወዳለሁ

ዛሬ የአየር ሁኔታው እንዴት ነው? ለሚለው እንግዲህ የዛሬው የአየር ሁኔታ ጠዋት ላይ በጣም ቅዝቃዜ አለ ጠዋት ላይ ቅዝቃዜ አለ። ቀን አካባቢ ደግሞ ሙቀት ነው ሙቀት ነው። መሸት ሲል ደግሞ ከአስራ አንድ ሰዓት ተኩል እና ከአስራ ሁለት ሰዓት በኋላ እንደዚሁ ቅዝቃዜ አለ። እና ዛሬ የአየር ሁኔታው ቀዝቃዛ ሞቃትም የሆነ የአየር ሁኔታ ነው ያለው እና አልፎ አልፎ ደግሞ ጠዋትና ማታ ላይ ዳመኖች ዳመና ይታያሉ። ከዛ ወደዛው ቀን አካባቢ ላይ እነዛ ዳመናዎች ይጠፋሉ እነዛ ዳመናዎች ይጠፋሉና። ምሽት ላይ እንደዚሁ እነዛ ዳመናዎች ደግሞ አንዳንድ ዳመኖች ይታያሉ። እና በዚህ መልኩ ነው ዛሬ የአየር ሁኔታው እንዴት ነው የሚለው? ቀዝቀዝ ያለም የአየር ሁኔታ አለ ሞቃትም የአየር ሁኔታ አለ ማለት ነው።

ልብስ በእጅ ታጥባለህ ለሚለው እንግዲህ አዎ ልብስ በእጄ አጥባለሁኝ። ከባድ ብርድ ልብስ እነዚህ ትልልቅ ብርድ ልብሶች ኪሏቸው በጣም ትልልቅ የሆነ እንዲሁም ደግሞ እነዚህ ትልልቅ መጋረጃዎች ጋቢ ሸማ እና እነዚህ የሚያስቸግሩ ደግሞ ትልልቅ የሀበሻ ቀሚሶች እነዚህ እነዚህን በላዉንደሪ አሳጥባለሁኝ። ሌላ ጋር በመውሰድ እና ተለቅ ተለቅ ያሉ የ አልጋ ልብሶች የ አልጋ ልብሶች እነዚህ እነዚህን በላውንደሪ ሰው ጋራ አሳጥባለሁኝ። ግን ሌሎች ሌሎች እነዚህ ዘመናዊም የሆኑ ባህላዊም የሆኑ ትንንሽ ልብሶች አሉ። እና እንደ ሱሪ እንደ ጉርድ ቀሚስ እነዚህ እነ ሸፎኖች እነ የአልጋ ልብስ አንሶላ አንሶላ ቀለል ቀለል ያሉ አንሶላዎችህ ቀለል ቀለል ያሉ መጋረጃዎች መስኮት ላይ ምናምን እና ነጠላ እነዚህ ቀለል ቀለል ያሉ ነጠላዎች ሹራቦች። የውስጥ እንደ ፓንት እንደ እንደ ታይት ጡት ማስያዣዎች ምናምን የመሳሰሉትን እንደ ሻርፕ እንደ ሻሽ ነገሮች ካልሲ ካልሲ እና እነዚህን ልብስ በእጅ ታጥባለህ ለሚሆን እነዚህን አዎ በእጅ ነው የማጥበው።

በብእር ወይስ በእርሳስ ትጽፋለህ ነው የሚለው እንግዲህ እኔ በሁለቱም እጠቀማለሁኝ ግን በእርሳስ በብዛት የምጠቀም በፊት ልጅ እንደነበርኩኝ ልጅ እንደነበርኩኝ ልክ በማጥፊያ በላጲሱ ደግሜ እየጻፍኩኝ እያጠፋሁ ደግሜ በመጻፍ እና ደግሜ ደጋግሜ ደግሜ ደጋግሜ ለመጻፍ እንዲያመቸኝ እያጠፋሁ ወረቀትን ላለማባከን ምን እያልኩኝ በእርሳስ ነበር የምጽፈው። አሁን ግን በብእር በተለያዩ በስኪብርቶዎች በቀይ እስኪብርቶ በሰማያዊ እስኪብርቶ እንዲሁም ቢክ ምናምን ምናምን የሚባሉ አሉ ምርቶች የተለያዩ የእስኪብርቶ ምናምን የብእር ምርቶች እና በነዛ እጽፋለሁኝ እና አሁንም ቢሆን ግን የተለያየ ነገር ለመለማመጃ ስዕላ ስዕር የተለያዩ ነገሮችን ለመለማመጃ በእርሳስ እጽፍና ቢሳሳትብኝ እንኳን በላጲሱ እጠቀማለሁኝ እና በላፒስ እና ያን ነገር አስተካክላለሁ ማለት ነው። ማርከሮች ምናምን ለማድመቂያ ለማስዋቢያ ምናምን እጠቀማለሁ። እና በብእር ወይስ በእርሳስ ትጽፋለህ? ለሚለው በሁለቱም እጽፋለሁኝ

የትኛውን የቀኑን ሰዓት ትወዳለህ? ለሚለው እንግዲህ ሁሉም የቀናት ሰአቶች ሁሉንም እወዳለሁኝ ግን ማለትም አሁን ሰኞንም ማክሰኞንም ምስክ ሮብንም ሀሙስንም አርብንም ቅዳሜንም እሁድንም ያሉትን የቀናቶች ሰዓት ሁሉንም እወዳለሁ። ግን ማለትም አሁን ልክ ባለው የአየር ሁኔታ ላይ ጠዋትና ማታ ላይ በጣም ቀዝቃዛ ስለሆኑ ከአስራ ሁለት ሰዓት ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ምሽት ላይ ደግሞ እንደዚሁ ከ አስራ አንድ ተኩል እስከ አስራ ሁለት ሰዓት በኋላ በቃ ልክ ያለው ከአስራ አንድ ተኩል በኋላ ያለው ቅዝቃዜ ስለሆነ ነው እንደዚህ የቀኑ ሰዓት የምጠላቸው። ግን የትኛውን የቀኑን ሰዓት ትወዳለህ? ለሚለው በብዛት አሁን ከቀናቶች እሁድን እሁድን እወዳለሁ። እና ከሰአቱም ደግሞ ሰባት ሰዓት እሁድ ሆኖ ቀኑ ሰባት ሰዓትን እወዳለሁኝ። ማለትም ልክ አንደኛ የእረፍት ቀን ነው። ሁለተኛ ደግሞ ልክ ጠዋት አልኩበት ቦታ ደርሼ እሁድ እሁድን ቤተክርስቲያን ሊሆን ይችላል። ሆነ ቦታ ደርሼ ምሳ ሰርቼ ቡና አፍልቼ ምናምን ቄጤማ ጉዝጉዤ ሁሉን ነገር አመቻችቼ ምናምን ስለሚሆን ደስተኛ የምሆንበት ነው። እና የትኛውን የቀኑን ሰዓት ትወዳለህ? ለሚለው የቀኑ እሁድ ሆኖ ሰባት ሰዓትን እወዳለሁ

የምትወደው ፊልም ምንድነው? ለሚለው እንግዲህ እኔ የምወደው የኮሜዲያን እሸቱን እነዛን የተለያዩ እንትኖችን በጣም ደስ ይሉኛል። ማለትም ከህፃናት ጋር ያለው አቀራረብ ህፃናቶቹን ሁሉን ነገር በቃ እዛ መድረክ ላይ አውጥቶ የተለያዩ ነገሮችን እውቀት እንዲያገኙ ሁሉን ነገር ከእነሱም አልፈው ተርፈው እኛ እኛ እንድናገኝ የሚያደርግ እና የኮሜዲያን እሸቱን ሁል ጊዜ እከታተላለሁኝ በጣም ደስ ስለሚለኝ እና የበስንቱ ፊልም የበስንቱ ሁልጊዜ የሚያደርጋቸው ከልጆቹ ጋር ከሚስቱ ጋር ከባለቤቱ ጋር ሁሉ ነገሮች የበስንቱ ፊልም በጣም ደስ ይለኛል እና እከታተላለሁኝ እነዛንም ሰው ለሰው የሚል አለ። እናም አየው አለፍ አሉ የዛራና ቻንድራ ዛራና ቻንድራ የሚባሉትን ፊልሞች ሁል ጊዜ አያለሁኝ። እና የምትወደው ፊልማ ምንድነው ለሚለው እነዚህን ፊልሞች እወዳለሁኝ አያለሁ።

በምን ሰዓት ትነሳለህ? ለሚለው እንግዲህ እኔ የምነሳው ማለትም አስራ አንድ ሰዓት አስራ አንድ ሰዓት እነሳለሁኝ። ስፖርት አለ አንዳንድ ሰውነትን ጠንከር ማድረጊያ የተለያዩ ክብደት ያላቸውን ነገሮችን ማንሳት ያሉ ክንዶችን ማጠንከሪያ እግሮችን ማጠንከሪያ የተለያዩ ስፖርቶችን ስራ ስራ አደርጋለሁኝ። ከዛ በተረፈ ደግሞ የተለያዩ የቤት ስራዎችን ልክ ስራ እስከምሄድ ድረስ ቶሎ ቶሎ ለመስራት ቁርስ አለ። ተማሪን ወደ ቁርስ አብልቶ ምሳ አስቋጥሮ ቋጥሮ ወደ ትምህርት ቤት መሸኘት አለ። እና እነዚህን የመሳሰሉ ነገሮች ስላለ ቤት ማጽዳት አለ። አልጋዎችን የተለያዩ ሶፋዎችን ወንበሮችን ሁሉን ነገሮች እነዚህን አነጣጥፎ አነጣጥፌ አበጃጅቼ ቁርስ በልቼ አብልቼ ተማሪዎቼን ወደ ትምህርት ቤት አድርሼ። እነዚህን ነገሮች ሁሉ አከናውኜ ወደ ስራ ቦታ ስለምሄድ መሄጃ ቦታ ሁለት ተኩል ስለሚደርስ ቶሎ ማለትም ያው አልፎ አልፎ አንዳንድ ጊዜ እንጀራ መጋገር አለ። በኤሌክትሪክ ስለሆነ ልክ ሰዎች ሳይነሱ ፓወር ወይንም ሀየል እንዲሰጥልኝ የመቋራረጥ ባህሪ እንዳይኖረው ምጣዱ የመስማት ባህሪ እንዲኖረው። ስቶቭም እንደዚሁ ሰዎች ሁሉ በሚጠቀሙበት ሰዓት ፓወሩ እንዳይቀንስብኝ እንደ ልብ የመስራት እንትን እንዲኖረኝ። እና አስራ አንድ በምን ሰዓት ትነሳለህ? ለሚለው አስራ አንድ ሰዓት ተነስቼ። እነዚህን ነገሮች አከናውኜ እንትን አላለሁ እና የምነሳው አስራ አንድ ሰዓት ነው

ምግብህን ለሌሎች ማካፈል ትወዳለህ? ለሚል አዎ እኔ ምግብ ለሌሎች ማካፈል እኔ በጣም ነው የምወድ። እንደውም ቤቴም ላይ ቤትም ምግብ አዘጋጅቼ ቤቶች ብለው ድንገት ለራሱ ህፃንም ትሁን አዋቂም ይሁን ምንም ይሁን ከጎረቤት ከዶርም ከተለያዩ ሰዎች ሲመጣልኝ እኔ በጣም ደስ ይለኛል ምግብ ባቀረብኩ ሰዓት ከሰው ጋር ስመገብ ነው በጣም ምወደው እና ያንን ምግብም ለሌሎች እንዲሁም ደግሞ እነዚህ ምግብ ላጡ ሚመገቡ ላጡ ምናምን ለጎዳና ተዳዳሪ ለሆኑ አንዳንድ ሰዎች ምግብ ያችኑ ከምበላት ላይ ልክ ወይ በፔስታል ነገር በመያዣ ነገር አድርጌ ያንን ምግብ እንዲካፈሉልኝ ስለምፈልግ ወስጄ እሰጣለሁኝ። አቅሜ በፈቀደው መልኩ ያንን ላላገኙ ላልተመገቡ ሰዎች ልክ አቅሜ በሚፈቅደው መልኩ ሰጣለሁኝ። እና ጓደኛ ስራ ቦታ ላይ ምግብ ይዤ በምሄድ አካባቢ ሰዓት ልክ መመለስ ለታክሲ ብር አላወጣም ምናምን ብዬ ምግብ ይዤ በምሄድ ሰዓት ከጓደኛ ጋር ነው የምመገበው ብቻዬን አልመገብም። እና ምግብ ለሌሎች ማካፈል ትወዳለህ? ለሚለው እኔ በጣም ነው የምወድ። ሲጀመርም ብቻዬን መመገብ አልወድም። በዓላትም በሚመጣ ሰዓት ቤቴ ያዘጋጀሁትን ሰዎች መጥተው እንዲካፈሉልኝ እንዲመገቡልኝ መጠጥም ካለኝ እንዲጠጡልኝ እንዲደሰቱልኝ በቃ በጣም ደስ ይለኛል። እና ምግብህን ለሌሎች ማካፈል ትወዳለህ? ለሚለው አዎ በጣም ነው የምወድ።

ዋይፋይ ትጠቀማለህ? ነው የሚለው ዋይፋይ አዎ እጠቀማለሁኝ። መስሪያ ቤቶች ላይ የተለያዩ መስሪያ ቤቶች ላይ እንደዚሁም ምሰራበትም መስሪያ ቤት ሌሎችም እንደ አጠቃላይ መንግስት ተቋማት አብዛኛው ቦታ ላይ ዋይፋይ የተገጠመ አለና እንደ ልብ ነው የምጠቀመው እና ቤት ውስጥ ግን አልፎ አልፎ በዳታ ነው። ቤት ውስጥ ምጠቀመው ዳታ እያበራሁኝ ነው። በቀጥታ በብር እና ኢንተርኔት በመሙላት በፓኬጅ በማሰር እና በስልኬ እንደዛ እጠቀማለሁኝ አልፎ አልፎ ዋይፋይ ግን መስሪያ ቤቶች ላይ መስሪያ ቤቶች ላይ ነው በብዛት ሁል ጊዜ ልክ ለስራ ምናምን በምሄድበት ሰዓት የሆነ እንደ አጋጣሚ ሲኖር አጋጣሚ ደንበኛ ሳይኖር ሲቀር እንዲሁም የሚሰሩ ስራዎች ብዙ ነገሮች ስራ ሳይኖር ሲቀር ያን ጊዜ በወይፋይ እጠቀማለሁኝና ዋይፋይ ትጠቀማለህ? ለሚለው አዎ እጠቀማለሁ።

ስለ ፀጉርህ ተንከባከብ ትወዳለህ ነው? የሚለው እንግዲህ አዎ ፀጉሬን በጣም ነው መንከባከብ የምወደው። አንዳንድ ጊዜ በሳምንት አንድ በየሳምንቱ በአስራ አምስት ቀኑ እታጠባለሁ ቅቤ በመቀባት የተለያዩ ቅባቶችን በመቀባት ማለትም የሚስማማኝን ቅባት በመጠቀም እንዲሁም የሚስማማኝን ኮንዲሽነር አሁንም የሚስማማኝን ሻምፖ እንዲሁም ትሪትመንት ማለትም የሚያረግፍ ፀጉርን የሚያረግፍ አለ የማይስማማ የቅባትም ሊሆን ይችላል የኮንዲሽነሩም ሊሆን ይችላል የትሪትመንቱም ሊሆን ይችላል። እና ሳሙና ሳሙና ሳሙናም ልክ እንደዚሁ ተመራጭነት ያለው ሆኖ መሆን አለበት ለፀጉር የሚስማማና ሳሙናም ተስማሚውን ሳሙና ይዤ ነው የምጓዘው። ሻምፖም እንደዚሁ ተስማሚነት ያለውን አንድ ጊዜ የተስማማኝን ልክ የሚያዳብርልኝን የሚያለሰልስልኝን እንዲሁም የሚረግፍ ስለነበረ የሚረግፈውን የሚያቆምልኝን እና እንደዚህ እነዚህን ነገሮች ሁሉ የሚከላከልልኝን ከቅባቱም ቅባትን መርጬ ፈሳሽ ነው? ወይ ጭቃ ነው? ወይ የምጠቀመው በማለት እንዲሁም ኮንዲሽነር ምን አይነት ብጠቀም ይሻለኛል? ሻምፖስ ምን አይነት ብትጠቀም ይሻለኛል? ትሪትመንቱስ ምን አይነት ብጠቀም ይሻለኛል? በማለት እናም ለሴት ልጅ ቅቤ ጥሩ ስለሆነ ቅቤ በመቀባት እረፍት እረፍት ባለኝ ጊዜ ጾም ባልሆነ ሰዓት ላይ እነ ቅቤ እጠቀማለሁኝ ከዛ በስርዓት በአስራ አምስት በአስራ አምስት ቀኑ በስምንት ቀኑ ውስጥ እየታጠብኩኝ ተስማሚነት ያለውን ነገር እየሰጠሁኝ ስሮቹ እንዲዳብሩልኝ እንዲያድግልኝ እና እንዲሁም መንታ ፀጉርን እንዳያበቅልብኝ እንዳያወጣብኝ እያደረግኩኝ እንከባከባለሁ። እና ስለ ፀጉር ተንከባከብ ትወዳለህ ወይ? ለሚለው አዎ በጣም ነው የምወደው።

ፎቶ ማንሳት ትወዳለህ ነው? አዎ ፎቶ ማንሳት በጣም ደስ ይለኛል እና ጓደኞቼን በተለይ እንደዚህ ካፌ ቦታ ሬስቶራንት ቦታ እንዲሁም ደግሞ መዝናኛ ቦታ የተለያዩ ደስ የሚል ረግረግአማ ረግረጋማ ቦታዎች ያሉበት ላይ የተለያዩ እጽዋቶች መናፈሻ ቦታ ስንሄድ ፎቶ ማንሳት ራሴንም ጓደኞቼንም ማንሳት በጣም ነው ደስ የሚለኝ እና። በልደት ቀን በልደት ቀን ጓደኛም ጋር ከሄድኩኝ እነሱን አነሳለሁ ራሴንም አነሳለሁ በበዓል ቀናት በዓልን አስመልክቶ እንደዚህ ተመሳሳይ የሆነ ልብስ በምንለብስበት ሰዓት ለማስታወሻ በዚህ ጊዜ ወይንም ለጥምቀት ይህንን የመሰለ ልብስ አንድ አይነት ለብሰን ነበረ ፀጉር እንደዚህ ተሰርተን ነበረ እንደዚህ ብለን ለማስታወሻነት እኔ ፎቶ ማንሳት በጣም ደስ ይለኛል እና በዛን ሰዓት ራሴን ብቻዬንም ፎቶ አነሳለሁ ጓደኞቼንም አነሳለሁኝ። በሰርግ ቦታ ሰርግ ቦታ ላይ ስሄድ ፎቶ ማንሳት በጣም ደስ ይለኛል። እና የሚዜዎችን የሚዜዎችን እንዴት የወንዱ ሚዜ እንዴት የሴቶቹን ሚዜ እንዴት ሙሽሪትን ሙሽሮችን ሙሽራውን ያጅባሉ ምናምን የሚሉትን እነዚህን እዛ ሰርግ ቤትም ሄጄ ፎቶ ማንሳት በጣም ደስ ይለኛል። እና የምግቡ የምግብ አቀራረቡ ስነ ስርዓቱ እንዴት ቡፌ ላይ ምግብ እንደሚቀርብ እንዴት እንደሆነ ቅደም ተከትሎ ጥሎሽ ጥሎሽ ሲጣል ሴቷ ቤትም ከሆነ ወንዱ ቤትም ከሆነ ለሴቷ የሚጣለውን ጌጥ ለቤተሰቦቿ ለእናት ለአባቷ የሚጣለውን ጌጥ ለማንሳት በቃ። እና ፎቶ ማንሳት ትወዳለህ ለሚለው እኔ ፎቶ ማንሳት እወዳለሁ።

ማንቂያ ሰዓት ትጠቀማለህ ነው? የሚለው እንግዲህ አዎ ማንቂያ ሰዓት እጠቀማለሁኝ። ለምሳሌ መንገድ ላይ። ተቀጣጥሬ በዚህ ሰዓት እንድንሄድ በዚህ ቦታ ተንስተን እዚህ ቦታ ይሄን ያነገርን መድረስ አለብን ምናምን የሚለውን። ልክ ያቺ የተከታተርኳት ሰዓት እንዳታልፈኝ። ማንቂያ ሰዓት ተጠቅሜ። ልክ በዛች ሰዓት እነሳለሁ እንዲሁም ቤት ውስጥ ቤት ውስጥ ያቀድኩት ልሰራ ያሰብኩትን ነገር። ልክ በዚህ ሰዓት ተንስጄ ይሄንን ማከናወን አለብኝ። የምለውን ያቺን ሰዓት ለመጠቀም ወይንም በዛች ማንቂያ ሰዓት እንድነቃ። ያንን ሰዓት እጠቀማለሁ። እናም በተለያዩ ከሰው ጋር በተለይ ከሰው ጋር ቀጠሮ ሲያዝ ማንቂያ ሰዓት መጠቀም ግድ ነውና። ብቻንም ቢሆን ደግሞ መንገድ መንገድ ሳስብ። ልክ ማንቂያ ሰዓት እጠቀማለሁኝ እና ያቺ ያሰብኳት ሰዓት ያቀድኳት ሰዓት እንዳትዛባብኝ እንዳታልፍብኝ። ወይንም ደግሞ ስራ የምገባበት ሰዓት እንዳያልፍብኝ ቀን ላይ አሁን ለምሳሌ ቀን ላይ ምሳ በላ አድርጌ አረፍ ስል እንቅልፍ ወደዛው እንዳይዘኝ። ማንቂያ ሰዓት እጠቀማለሁኝ ማለትም የስራ ሰዓት እንዳያልፍብኝ እንዳይዛባብኝ። ካለሰአቱ እንዳልገባ ሰአቱን አሳልፌ እንዳልገባ ሰአቱን ተጠቅሜ እንድገባ አደርጋለሁኝ። እና ማንቂያ ሰዓት ትጠቀማለህ ለሚለው አዎ ማንቂያ ሰዓት

ያህል ጊዜ ወደ ገበያ ትሄዳለህ ነው የሚለው? እኔ እንግዲህ ወደ ገበያ የምሄደው። በቋሚነት በቋሚነት ዋና ዋና ገበያዎቼ ደሮች የሚቀርቡበት ይዘው የተለያዩ ፍራፍሬዎቼን አትክልቶቼን የህል አይነቶችን እንደ አጠቃላይ እንደ ቡና ቡና ምንም ምንም ያልተቀላቀለበት ንጹህ የሆነ ጤፍ ጤፍ ማለትም ነጋዴዎቹ የተለያየ የከረመውን ከአዲስ አዲሱን ከከረመ ጋር የማቀላቀልም እንትን ስላለ። አርሶ አደሮች ግን ንጹህ የሆነ ጥየፍ ማሽ የማሽላ አይነቶቼን ስንዶቼን በቆሎቼን ምናምን እነዚህ እነዚህን ነገሮች ሽምብራ በንጹህ አድርገው አርሶ አደሮች ያቀርባሉ። እና ቅቤ ቅቤ አሁን አርሶ አደሮች ምንም ያልተቀላቀለብን ንጹህ የሆነ ቅቤ ያቀርባሉ ለንጥር የሚሆን ለፀጉር የሚሆን ንጹህ የሆነ ምንም አይነት ነገር የለበት ያቀርባሉና። እሱም ሀሙስ ሀሙስ ቀን ቅዳሜ ቀን እና ሰኞ ቀን ነው የነዚህ እኔ ባለሁበት ላይ ዋና አርሶ አዶሮች የሚቀርቡበትና ትልቅ ገበያ የሚውልበት ሁሉም ነገር ምንም ሳይቀር የሚቀርብበት እና በእነዚህ ቀናቶች ውስጥ ሄጄ እገባያለሁኝ። ከዛም ባለፈ ደግሞ ሁል ጊዜ ሰባቱንም ቀናት ከሰኞ እስከ እሁድ ባሉት ጉልት የሚባል አገበያ አለና። ጉልት ሁልጊዜ ጠዋት የሚኬድ ቀን የሚኬድ ማታ የሚኬድ ከሰአት የሚኬድ ቢኬድ ሁሉን ነገር ይገኛል ጉልት ላይ እና እኔ ግን ዋና ገበያ ጠብቄ ነውና የምገበየው። ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው? በሳምንት አንድ ጊዜ እሄዳለሁኝ።

ግጭቶችን ማስተካከል ትችላለህ? ነው የሚለው አዎ ግጭቶችን ማስተካከል እችላለሁ። እናም። ለምሳሌ አሁን ጓደኛ ከጓደኛ ጋር ሴትም ለሴት ሊሆን ይችላል። ሴት ለወንድ ወንድ ለወንድም ሊሆን ይችላል። እና ልክ በንግግር ደረጃ ወደ ግጭት የሚያደርስ ገና ክፉ ንግግሮችን ሲነጋገሩ። ቀጥታ ኑ በማለት ወደ እኔ ወዳለሁበት ብቻን ህዝብ ወዳልበዛበት ቦታ ብቻቸውን ወስጄ እርቅ እንድወርድ አደርጋለሁኝ። እና ልክ ጥሩ ጥሩ ነገሮችን መክሬ ግጭት ምንም እንደማይሰራ። ጥል ምንም እንደማይሰራ። እነዚህን ነገሮች ፀብ የትም እንደማያደርስ ጥሩ ስላልሆነ። እነዚህን ነገሮች ቁጭ አድርጌ ሁለቱንም እመክርና ከዛ ወደ ጥሩና ወደ ፍቅር እንዲመለሱ አደርጋለሁኝ። በቤተሰብም ጋር ስሄድ በቤተሰብ ላይ ለምሳሌ አሁን እናትና ልጅ ሊጣላ ይችላል። ባልና ሚስት እናትና አባቴ ሊነጋገሩ ይችላሉ። በዛን ሰዓት እናቴንም አባቴንም አስቀምጬ እንደዚህ እንደዚህ ነው። መጥፎ ነገር ጥሩ አይደለም እናንተ ስትኖር እኛ ልጅ የምንኖረው ለእኛ ስትሆን ፍቅርን አውርዱልን ፍቅር ሆናችሁ ፕኑሩ። እያልኩኝ እኔ በጣም አድርጌ እናቴንም አባቴንም እህቴንም ወንድሞቼንም በደንብ አድርጌ ምክር እሰጣለሁኝ። ማለትም የሆነ ክፉ ንግግር ጥሩ ያልሆነ ንግግር ሲነጋገሩ ገና ሳይ ልክ ነገሮች እንዳይራዘሙ። ትልቅ ነገር እንዳይደርሱ መደባደብ እንዳይደርሱ አድርጌ ያንን ነገር በአጭሩ ፍቅር እዲወርድ እናሳም እንዳገኙ አደርጋለሁኝ። እና በምሰራበትም ቦታ በመስሪያ ቤቶችም ላይ እንደዚሁ ጥሩ ያልሆነ ነገር ክፉ ንግግሮችን ሲናገሩ ደንበኞችንም ደንበኞችንም ሲያስከፉ። ለምንድነው የምታስከፉት? በጥሩ ሁኔታ ስቀን እነዚህን ደንበኞች ማስተናገድ አለብን። እንደዚህ ነው እነሱ ክፉ ቢናገሯችሁ እናንተ ክፉ እንዳትመልሱ ጥሩ ነገር መልሱላቸው እያልኩኝ። ሁሉን ነገር በሚቻለኝ መልኩ ግጭቶችን ማስተካከል እችላለሁኝ። እና ግጭቶችን ማስተካከል ትችላለህ? ለሚለው አዎ ግጭቶችን ማስተካከል እችላሉሁኚ።

የትኛው መተግበሪያ መልእክት ትልካለህ ነው? የሚለውን እንግዲህ እኔ የምልከው ማለትም በሁሉም እልካለሁኝ በፌስቡክ ላይ ፌስቡክ ላይ ለምሳሌ ፎቶ የተለያዩ መተግበሪያዎችን በሪከርድ በጽሁፍ በተለያዩ አድርጌ በፌስቡክ ላይ እልካለሁኝ እንደውም ደግሞ በሚሴንጀር ላይ በሚሴንጀር በቪዲዮ ሊሆን ይችላል በሪከርድ ሊሆን ይችላል በመተያየትም ሊሆን ይችላል እና በሚሴንጀርም መልእክትን መተግበሪያን እንልካለሁኝ። በዋትሳፕ ዋትሳፕም ላይ ልክ እንደዚሁ ሁሉንም ነገሮች በዋትሳፕም እልካለሁ እና ኢሞ ላይ በኢሞ በኢሞም የተለያዩ መተግበሪያዎችን እልካለሁኝ። ማለትም በሁሉም ዙሪያ ሊሆን ይችላል እና ቴሌግራም ላይ ቴሌግራም በይበጥ ቴሌግራም ላይ አሁን ለምሳሌ ከትምህርት ጋር ተያይዞ በቪዲዮ የተለያዩ ነገሮችን እንደውም በጽሁፎችን ሁሉን ነገሮች በቴሌግራምም መተግበሪያ መልእክት እልካለሁኝ ወደ ጓደኛ ወደ ለሚያስፈልጋቸው በዚህ ላኪልኝ ምናምን ሲሉኝ በቴሌግራም ነው ሁልጊዜ መተግበሪያን የምልከው። እና ቲክቶክ ላይ ቲክቶክ ላይ ሁሉ ነገር እንዲታይልኝ የሆነ አይተውልኝ ጥሩ ነገር ጥሩ ምላሽ እንዲሰጡኝ እና ቴሌግራምም ላይ መተግበሪያዎችን እልካለሁኝ። እና ኢሜል በኢሜል በኢሜልም ላይ የተለያዩ የትምህርት ማስረጃዎችን ለትምህርት የሚያስፈልጉ የተለያዩ ነገሮችን በኢሜል አድርጌ እልካለሁና። በየትኛው መተግበሪያ መልክት ትልካለህ? ለሚለው በይበልጥ በይበልጥ በኢሜል እና በቴሌግራም ላይ መተግበሪያዎችን እልካለሁኝ

ለስራ ትጓዛለህ? ነው የሚለው አዎ ለስራ እጓዛለሁኝ በእግሬም በታክሲም። ለምሳሌ ጠዋት ላይ ቀደም ብዬ ከተነሳሁኝ በእግሬ ወደዛውም ስፖርት ነው በማለት ሰውነቴ እንዲጠነክርልኝ ቀዝቅዞኝም ከሆነ እንዲሞቀኝ ብዬ እውቀት እንዳገኝ እና የሰውነትም ጥንካሬ እንዳገኝ በእግሬ እጓዛለሁኝ ወደ ስራ። ስሄድ እና ልክ ቀን ላይ አንዳንድ ጊዜ ቀን ቀን ፀሀይም ስለሚሆን ቶሎም ደርሶ ለመመለስ ምሳ ምሳ በላ አድርጎ ወይንም ተመግቤ ቀጥታ ተመልሼ ደግሞ ስድስት ተኩል ወጥቼ ሰባት ተኩል ስለሆነ የምገባው። የግድ ቶሎ ለመድረስ ምሳም ካልተሰራ ተሰርቶ ስለሆነ ሰአቷም አጭር ስለሆነች ያለችው ደርሶ ለመመለሻ በዛች ሰዓታት ውስጥ በታክሲ እሄዳለሁኝ። በታክሲ እጓዛለሁኝ። እና ምሽት ላይ ምሽት ላይ ደግሞ ልክ አስራ አንድ ተኩል ከስራ ስወጣ በእግሬ ቀዝቃዛም ነው ፀሀይ የለም። ቀስ እያልኩኝ ለመጓዝ እያልኩኝ ጠዋትና ማታ ላይ ለስራ በእግሬ እጓዛለሁኝ። እና ለስራ ትጓዛለህ የሚለው አዎ እጓዛለሁኝ።

አዳዲስ የስራ ግንኙነት ትፈጥራለህ? ለሚለው እንግዲህ አዎ አዳዲስ የስራ ግንኙነቶችን። እፈጥራለሁኝ ማለትም። ከሰውም ጋር ከሰው ጋር አዳዲስ ነገሮችን አይቼ የማላውቃቸውን ነገሮች። ለማወቅ የተለያዩ ከስልክም ላይ ሊሆን ይችላል። የተለያዩ ነገሮች የማላውቃቸውን አዲስ ግኝቶች ግንኙነቶችን እፈጥራለሁኝ። እንዲሁም የተለያዩ አዳዲስ የስራ ግንኙነቶችን በተለያየ መልኩ እፈጥራለሁኝ። እና ለምሳሌ አሁን ከምሰራውም ስራ ጋር ጎን ለጎን ሌላ ስራ እንደ ንግድ እንደ ንግድ ትንን አንዳንድ ነገሮችን ልክ ከሌላ ቦታ በማስመጣት። ከሌላ ቦታ በመስመጣት ሽቶዎቼን ቢጃማ ጥፍር ቀለም እነዚህ አንዳንድ ኮስሞቲክሶችን መዋቢያ የሴቶችን መዋቢያ። አንዳንድ ነገሮች በማስመጣት እና አዳዲስ የስራ ግንኙነቶችን ከሰውም ጋር ብቻዬንም ብቻዬን ይሄን ብሰራው ይሄ ዋጣኛል? ወይ እስኪ አዲስ ነገር ምን ልፍጣር ምን ብሰራ ነው? ለኔ የሚያዋጣኝ እያልኩኝ። አዳዲስ የስራ ግንኙነቶችን ትፈጥራለህ? ላይ የሚለው አዎ እፈጥራለሁ

"ትቆርጣለህ ነው?" አዎ ጥፍሬን እቆርጣለሁኝ ምክንያቱም ልክ በሚያድግ ሰዓት ቆሻሻ ምናምን ምናምን ስለሚይዝ ግራዬንም ቀኜንም የእግር ጥፍሮቼንም ሙሉ በሙሉ ልክ በሚያድጉ በሚያድጉ ሰዓት በተለይ ቀኜ ሁልጊዜ ነው የኔ ጥፍሬ የሚያድግ ማለትም አይቆይም አይቆይም። ወደዛው ወደዛው ወደዛው ነው ሳምንታት ለራሱ አይቆይም የቀኝ እጄ ጥፍር በጣም የተለየ ነው ሲያድግና ያንን ቶሎ ጥፍሩ በሚያድግ ሰዓት ውስጡ ቆሻሻ ስለሚይዝ ቶሎ ቶሎ እያልኩ ነው የማስወግደው የምቆርጠው እና ልክ እኔ በሚያስፈልገኝ ሰዓት በዓላት፣ ፕሮግራም፣ የተለያዩ ጥሪዎች፣ ምናምን ካሉ አርቴፊሻል ጥፍር ነው እኔ የምጠቀመው እና እንደልቤ ልቤ ግን ለመስራት ስራዎችን ምግብ በንጹህ መሰራት ስላለበት በዛን ሰዓት ጥፍሬን ልልብስ በማጥብ ሰዓት ልብስ በማጥብም ሰዓት እንደ ልብ ለማጠብ የተለያዩ ስራዎችንም ለመስራት ጥፍሬን ልክ ሲያድግ ሲያድግ ቶሎ ቶሎ እንደውም በጣም እስከሚያድግ ለራሱ እኔ አልጠብቀውም፤ እና ቶሎ ቶሎ ነው የምቆርጠው እና ጥፍርህን ትቆርጣለህ ለሚለው አዎ እቆርጣለሁኝ።

ቤትህ ስራ ምን ያህል ይርቃል? ለሚለው እንግዲህ ከቤቴ ስራ የሃያ ደቂቃ ነው የሚርቀው ሃያ ደቂቃ ነው። ማለትም አብዛሀኛውንም ጊዜ እኔ ጠዋት እና ማታ ላይ በእግሬ ነው። ወክ እያደረኩኝ የምሄድ ስራ ቦታ ለእንቅስቃሴ ሰውነትን ለማንቀሳቀስ የተለያዩ ጡንቻዎች ሁሉ ነገር እግር የእጅ ጡንቻዎች ሁሉ ነገር ይዳብራሉ ሰው በሚንቀሳቀስ ሰዓት እና ሁል ጊዜ በታክሲ በባጃች ምናምን ሲሆን ግን የሰውነት የመተሳሰርም ባህሪ ስራ አለ። ህመም ያስከትላል ጭምር ሁል ጊዜ መቀመጥ ሁል ጊዜ መተኛት ሁልጊዜ ደግሞ በታክሲ ወይንም በባጃጂ በመመላለስ ለጤና ለራሱ ጥሩ አይደለም እና። እኔ በማይረፍድብኝ በማይረፍድብኝ ሰዓት በእግሬ ነው እንቅስቃሴ እያደረኩኝ የምጓዘው ጠዋትና ማታ ላይ ቀን ቀን ብቻ ለምሳ እንድደርስ እያልኩኝ ያን ጊዜ በታክሲ እመላለሳለሁኝ ቀን ቀን ላይ አንደኛ ፀሀይ ነው። ሁለተኛ ደግሞ ቶሎ ለመ ደርሶ ለመመለስ ደርሶ ለመመለስ እና ሰዓታትም ስለማይበቃ ሰው ደግሞ ስራውን ልክ ሻርፕ እና ሻርፕ በሆነ ሰዓት ያቺ ሰዓት ሳትቆራረጥ በዚህ ሰዓት መግባት አለብህ ከተባለ ራሱን የቻለ ሲጀምር ህግና ደንብ አለው ህግና ደንብ አለው። ማለትም ሁለት ተኩል ተገብቶ ስድስት ተኩል ስድስት ተኩል ተገብቶ ደግሞ ሰባት ተኩል የሚወጣበት እና የሚገባበት ሰባት ተኩል ገብቼ ከዛ ደግሞ አስራ አንድ ተኩል የምወጣበት ስለሆነ ሰዓትም በአግባቡ ለመጠቀም እንትን ለማለት ግማሹን ሰዓት እያየሁኝ በእግር አለበተዛ ደግሞ በታክሲ እጓዛለሁ። እና ከቤትህ ስራ ምን ያህል ይርቃል ለሚለው ሃያ ደቂቃ ነው የሚርቀው

ኢንተርኔት አለህ ነው? አዎ ኢንተርኔት አለኝ። ህየው በኢንተርኔት ነው ሁሉን ነገር የምጠቀመው እና ማለትም የተለያዩ ስልክ ላይ የሚያስፈልጉ እንትኖችን በኢንተርኔት ነው ዩቲብ አሁን የተለያዩ ሚዲያዎችን ፊልሞችን ለማውረድ የ ኢንተርኔት ተጠቅሜ ነው። እና ዩቲብ ላይ ሚዲያዎችን ፊልሞችን ዜናዎችን ልክ እንደ አትሌት ሯጭ ምናምን እነዚህን ዩቲብም ላይ ኣያለሁኝ በኢንተርኔት ከዛም ባለፈ ደግሞ ቲክቶክ ቲክቶክ የተለያዩ ቲክቶኮችን ደበር ምናምን ሲል ቲክቶኮችንም አያለሁኝ። እንዲሁም ኢሞ ኢሞን ፌስቡክ ፌስቡክ ላይ ሚሴንጀር ሚሰንጀር ዋትሳፕ እንዲሁም ደግሞ ቴሌግራም ቴሌግራም የተለያዩ ነገሮችን ስላላክ በትምህርትም ሊሆን ይችላል የተለያዩ ፎቶግራፎችን በቪዲዮ የሚታዩ ነገሮችን ልክ ትምህርትን አስመልክቶ የተለያዩ በቪዲዮ ለማየትም የሚመቹ ነገሮች አሉ። እና ኢንተርኔት አለህ ለሚለው አዎ ኢንተርኔት አለኝ

"ሌሎች ማስተማር ትችላለህ?" ነው አዎ፣ ለሌሎች ማስተማር እችላለሁኝ። ማለትም ለምሳሌ ልክ አንድ አይነት ዲፓርትመንት እየተማርናቸው ልክ በዚህ በዚህ መልኩ አስረጂኝ እኔ አልገባኝም በሚሉበትም ሰዓት እየተማርንም ባለንበት ሰዓት በጣም ነው የማስረዳቸው ማለትም እኔ በማውቀው በማውቀው መልኩ ዲሞንስትሬሽን ላይ በተግባር የሚሰሩ ስራዎች አሉ እንዲሁም በቲዎሪ በማንበብ ንባብን በመረዳት የሚነበቡ አሉ ማወቅ መታወቅ ያለባቸው፤ እና በዛን ሰዓት እኔ የተግባሩንም የቲዎሪውንም ሁሉንም ይህንን አስረጂኝ አልገባኝም ምናምን ሲሉ በጣም ነው የማስረዳቸው፤ እና አሁንም በምሰራበት ስራ ላይ ልክ የጠፋቸውን ይሄ ነገር እኮ እንደዚህ ነው ሲሉኝ አይ ይሄ ቢሆን ይሄ ይሄ ነው ብዬ በማውቀው በሚገባቸው መልኩ አስተማ አስተምራቸዋለሁኝ፤ እናም ደግሞ ምንም ትምህርት የሌላቸውም አሉ። ለምሳሌ ያልተማሩ ምንም ትምህርት የማያውቁ እነዛን ደግሞ ጥሩ ጥሩ ነገሮች እንዲማሩ ለምሳሌ ትልልቅ ሴቶችን የድሮ የድሮ ትልልቅ አባት እናት ምናምን የሆኑትን ትልልቅ ሰዎች እነዛ አሁን በድሮ ሳይማሩ የቀሩትን በእጃቸው ፊርማ የሚፈርሙ አሉ፤ እና ይሄ እያጠቀሱ በጣታቸው በጣታቸው እያጠቀሱ ፊርማ የሚፈርም አሉ፤ እና እነዛን እጃቸውን እየያዝኩኝ ልክ በጣታችሁ መፈረም የለባችሁም ስለዚህ ስማችሁን እንኳን መጻፍ አለባችሁ እያልኩኝ እጃቸውን እየያዝኩኝ አለማምዳለሁኝ፣ አስተምራቸዋለሁኝ እና በጣም ነው የሚመርቁኝ። እኔ እከሌን አውቀዋለሁ እከሌን አላውቀውም ምናምን አልልም። የማውቀውንም የማላውቀውንም ሰው ልክ እንዲያውቁልኝና እውቀት እንዲያገኙ አደርጋለሁኝ። ማለትም ለሌሎች ማስተማር ትችላለህ ለሚለው አዎ እችላለሁኝ።

በፊትህ ላይ ታሳያለህ ነው? አዎ ስሜቴን በፊቴ ላይ አሳያለሁኝ። ማለትም ሲከፋኝ ሲከፋኝ ጥሩ ነገር ሳይሰማኝ ሲቀር ፊቴ ከፍት ሲለው። በፊቴ ላይ ሌሎች እንደውቁ ይሆናል ማለትም ያስታውቁብኛል። በመጥፎ ጥሩ ውስጤ ጥሩ እንዳልሆነ የሆነ ነገር ክፉ ነገር እንደተሰማኝ ምን እንደገጠመኝ ምናምን አያውቁም እንጂ ግን ጥሩ እንዳልሆንኩኝ። ጥሩ ነገር እንዳልሆንኩ ውስጤን በፊቴ ላይ ያኑኑ ይነበብብኛል ይታይብኛል። እናም ደግሞ የሆነ ነገር ደስታ ደስታ ሳገኝ ደስታ ሳገኝ ደግሞ ልክ በዚሁ ልክ በጣም ፈከክ ብዬ ደስተኛ ሁኜ በቃ ልክ ለሰውም ሳልነግር እንዴ ዛሬ ጥሩ ነገር ተገኝቷል መሰለኝ ይሉኛል ማለትም በጣም ደስተኛ ነው የምሆነው። እስቃለሁ። ፈገግታ አሳያለሁኝ እንዲሁም ደግሞ ፊቴ ፈገግ ብሎ ይታያል የመኮሳተር የመጥቆር የደስታ የደስታ ነው በቃ የሚለይብኝ። ማንም ሰው ምን እንዳገኘሁ ምናምን አያውቅም እንጂ ግን እንደተደሰቱ ገና ፊቴ ላይ ያውቁብኛል። እና ሳዝንም ሲከፋኝም ደግሞ ልክ ፊቴ ላይ ይነበብብኛል። እና በዛን ሰዓት ደግሞ ፊቴም ይጠቁራል። ቀይየነበርኩት ጥቁር እላለሁ ፊቴ መኮሳተር ባህሪ ይኖራል ሰው ጥሩ ነገር ብሎኝ እኔ ለዛ ጥሩ ላለኝ ነገር ጥሩ አልመልስለትም። ወይ ዝም ነው የምለው ወይ ደግሞ ሌላ ነገር ነው የምጥለው። እና ስሜትን በፊትህ ላይ ታሳያለህ? ለሚለው አዎ አሳያለሁ

ቀን መቁጠሪያ ትጠቀማለህ? ነው አዎ የቀን መቁጠሪያ እጠቀማለሁኝ ማለትም ለምሳሌ እጅ ላይ የሚታሰር ሰዓት እጅ ላይ የሚታሰር ሰዓት እጠቀማለሁኝ እንዲሁም ደግሞ በስልክ በስልክም ሰዓትን የቀን መቁጠሪያ እንዲሁም ደግሞ ካላንደር ካላንደር ልክ ዛሬ ቀኑ ማን እንደው ማን ወር እንደው እንደውም ደግሞ በውጪዎቹ ቀን ስንት እንደው ምን ላይ ወር እንዳለን ስንት ዓመተ ምህረት እንደሆነ ልክ በኢትዮጵያም በኢትዮጵያም እንደ ሀገር ውስጥ በኢትዮጵያ የቀን መቁጠሪያ እንደዚሁ ይወሩ ማነው ቀን ስንት ነው ዓመተ ምህረቱስ ያለንበት ምን ላይ ነው እሚለውን የቀን መቁጠሪያ እጠቀማለሁና ሰዓት ሰዓት በስልክም እንዲሁም ደግሞ የቤት ስልክ የግርግዳ ግርግዳ ላይ ያለ የሰዓት መቁጠሪያ የግድግዳ ሰዓት መቁጠሪያ እጠቀማለሁኝ እና የቀን መቁጠሪያ ትጠቀማለህ ለሚለው አዎ እጠቀም

"ላፕቶፕ አለህ?" ነው የሚለው፤ እንግዲህ ላፕቶፕ እኔ የለኝም፤ ግን ከጓደኛዬ ጋር ከ የጓደኛዬን ላፕቶፕ አብሬ አያለሁ፤ አብረን የምንሠራቸውን ነገሮች፣ በትምህርትም ዘርፍ ላይ ከሆነ ቪዲዮም ለማየት ከሆነ፣ እንደ ሙዚቃ፣ እንደ መዝሙር፣ የተለያዩ ፎቶዎችን፣ ሁሉንም ነገሮችን ከጓደኛዬ ጋር አያለሁ፤ እና ከእህቴ ጋር ከእህቴ ጋር፣ ከወንድሜ ጋር ላፕቶፕ እንዴት እንደሚታይ፣ እንደ አቀማመጡ፣ እንዴት እንደሚከፈት፣ እንዴት እንደሚታይ፣ እንዴት እንደሚጻፍ፣ ሁሉንም ነገሮች አያለሁኝ፤ እና እኔ ግን "ላፕቶፕ አለህ?" ለሚለው፣ እኔ ላፕቶፕ የለኝም፤ ስልኮችን ነው የምጠቀመው፤ የተለያዩ ስልክ ሳምሰንግ እጠቀማለሁኝ፤ እና በሳምሰንግ ስልክ ነው ነገሮችን ሁሉ የማየው። ጠቃሚዎቹንም ጠቃሚ ያልሆኑትንም ሁሉንም ነገሮች በስልክ ነው እንጂ፣ ላፕቶፕ የለኝም።

ጎረቤቶችህን ድምጽ ትሰማለህ ነው የሚለው እንግዲህ ያው የጎረቤቶቼን ድምጽ እሰማለሁኝ በተለያዩ ማለትም ልክ ውጭ ላይ ወጣ ብለው ሲያወሩ ልጆች የልጆች ጫጫታ ልጆች እየተጫወቱ በእረፍት ሰአታቸው ማለትም ማታ ማታ ላይ በተለይ ማታ ማታ ላይ ይጫወታሉ ኳስ ምናምን እዛው ጎረቤቶቼ እና ቴሌቪዥን ሲመ እንትን ሲሉ ኳስ ጨዋታ ምናምን ባለ ሰዓት ላይ ኦ ምናምን እያሉ እከሌ አሸነፈ እከሌ አስገባ ምናምን ሲባል እንዲሁም ደግሞ የተለያዩ ነገሮችን ስልክ ሲያወሩ ስልክ ስልክ ሲያወሩ ይሰማል እና የጎረቤቶችህን ድምጽ ትሰማለህ ለሚለው? አዎ በተለያዩ ድምጾች። እሰማለሁኝ ግን በተለይ በተለይ ደግሞ ሰርግ ባለ ሰዓታት ላይ በጣም ነው ድምጽ የሚሰማው። እና ጂፖስ አስ አለ ጂፖስ መዝሙር መዝሙርም የሚከፍት መዝሙር ሙዚቃ የሚከፍት ሙዚቃ እና እነዚህን ነገሮች ስራ የሚያደርጉህ እና ደግሞ ህዝብ ስለሚበዛ የህዝብ ወከባ። ጫጫታ ስላለ የጎረቤት ድምጽ ትሰማለህ ለሚለው አዎ ሰማለ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለሚለው እንግዲህ ቴክኖሎጂ ችግር ሲያጋጥም ልክ ወደ ባለሙያ ይዤ እሄዳለሁኝ። ማለትም አሁን እንደ ምሳሌ ስልክ ላይ የተለያዩ አፕሊኬሽኖች ምናምን አልወርድ ሲሉኝ እንዲሁም ደግሞ ያአፕሊኬሽን ወርዶ አልቀበልም ሲለኝ የተለያዩ ነገር ሲሆን የሚያቅ ሰው ጋር ይዤ እሄዳለሁ። ስልክ አሁን ለምሳሌ ስልክ ወይ ሞባይል ሲበላሽ ራሱን የቻለ የሚሰሩ አሉ ልክ ይዤ ወደ ሰለጠኑት ወደሚያውቁት ጋር ደህና ሰው እንዳያበላሽብኝ ምን እንዳይሉብኝ የበለጠ ደህና ሰውና ደህና የሰለጠነ ሰው ጋር ይዤ ሄጄ ስልኬንም አሰራለሁኝ። እናም አሁን ለምሳሌ ደግሞ ቴሌቪዥን አለ። ቴሌቪዥንም እንግዲህ አንዱ የቴክኖሎጂ እንትን ነው እና ቴሌቪዥንም በሚበላሽብኝ ሰዓት ይዤ እንደዚሁ ራሳቸውን የቻሉ እንትኖች አሉ የሚያስተካክሉ የሚሰሩ አሮጌውን ጥለው አዲስ የሚቀጥሉ አሉ። በስልክም ዙሪያ በቴሌቪዥንም ዙሪያ እንዲሁም ይሄ እንትን አለ ይሄ የተለያየ ፍሪጅ ፍሪጅ አሁን ለምሳሌ ቴክኖሎጂ ነው። በቃ ቴክኖሎጂ ውስጡ እቃ ምናምን አስቀምጠን ልክ እንደነበር የሚያቆይልን እንደነበር የሚያቆይልን ሳይበላሽ ምንም ምንም ሳይል እና የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለሚለው ወደሚያውቅ እና ነገሮችን ችግሮችን ወደ ጥሩ ሁኔታ ወደሚያስተካክልልኝ ሰው ወስጄ አስተካክላለሁኝ። ወይንም እንዲያስተካክሉልኝ አደርጋለሁ እንዲሰሩልኝ አደርጋለሁኝ

የስራ ጊዜው እንዴት ነው? ለሚለው እንግዲህ የስራ ጊዜው አሪፍ ነው እየሄደ ነው። ማለትም መስሪያ ቤትም ላይ የምሰራቸው ስራዎች በጥሩ ሁኔታ እየሰራሁ ደንበኞቼን በማስደሰት ልክ ደንበኛ ሳይጉላላ ወይንም ደግሞ ወደዛ ወደዚህ ሳይል ቅድም ተከተሉን በጠበቀ መልኩ እነሱም ልክ ኋላና ፊት የሆኑትን ከፊት የመጣውን ፊት በማስተናገድ፣ ከኋላ የመጣውን ከኋላ በማስተናገድ፣ ሳይበሳጩ ሳይበሳቆሩ፣ እና በድጋሚም ተደስተው እንዲመለሱ እንዲመጡ አደርጋለሁኝ እና የስራ ጊዜው እንዴት ነው ለሚለው ጥሩ ነው። ከዛም ባለፈ ደግሞ ቤት ላይ ቤት ውስጥም ላይ ወደ ራሴ ስመለስ ወደ ቤቴ በተለያየ እንትን አሳልፋለሁ ማለትም ስራዎችን በመስራት እቃዎችን ደረጃ በማስያዝ፣ በማጠብ፣ በማጽዳት፣ ቤትን በመወልወል በመ ንጽህናን በመጠበቅ፣ ልብሶችን በማጠብ፣ ልብሶችን በስርዓት የውጭና የቤት ብሎ በመለየት፣ አቀማመጣቸው ሳይቀር ቁም ሳጥን ዉስጥ የሚቀመጡ እዛ ይቀመጣሉ፣ ሻንጣ ላይ የሚቀመጡ ሻንጣ ውስጥ ይቀመጣሉ፣ እና ቆሸሽ ያሉ ልብሶችን የራሳቸው የሆነ ማስቀመጫ አዘጋጅቼ እንደዛ አደርጋለሁኝ እና የስራ ጊዜው እንዴት ነው ለሚለው በስራ ነው የማሳልፈው በደስታ ማለት የቤቴንም በቤቴ የመስሪያ ቤት የቅጥር ስራዬንም ልክ በጥሩ ሁኔታ ውብና ማራኪ እንዲሆን አድርጌ ነው የምሰራው እና የስራ ጊዜው እንዴት ነው ለሚለው ጥሩ ነው።

ቤትህን እንዴት ታስዋለህ? ለሚለው እንግዲህ ቤቴን እኔ በተለያዩ ቀለማት በማስቀባት ቀለማቶችን ልክ በሚያመር መልኩ በሁለት አይነት በሶስት አይነት የሚያምሩ ቀለማትን በማስቀባት በጥሩ ባለሙያ ያን ጊዜ ቤቴ አሪፍ ይሆናል። እና ውስጥ ላይ ደግሞ በጣም የሚያምር ምንጣፍን በማንጠፍ ምንጣፍ ቤት ውስጥ የሚነጠፈውን ለየት ያለ የሚያምር አንደኛ የሆነ ሶፋ በማድረግ እንደውም ደግሞ ለየት ያሉ እንደዚሁ በጣም ውብና ማራኪ የሚሆኑ ልብሶችን በማልበስ ሶፋውን ወንበሮችን የሚያማምሩ እነዚህ ዱካ ዱካ ወንበሮች አሉ። የሰው ማረፊያና እነዛን ነገሮች እንደዚሁ የራሳቸው የሆነ ልብስ አላቸው እነዛን ጣል ጣል በማድረግ አስባለሁ። አልጋ አልጋ የተለያዩ አንሶሎችን በመቀያየር የሚያምሩ የሚያምሩኝ ትራስ ልብስ አሪፍ አሪፍ የሆነ በመቀያየር እንዲሁም ብርድ ልብስም የሚያምር በማልበስ የመስኮትና የበር መጋረጃዎችን የተለያዩ በመቀያየር የሚያምር የሚያምር ውብርና ማራኪ ሳቢ የሚሆኑትን በማድረግ መፈረሻዎችን የስኒ የስኒ ረከቦት በጣም የሚያምር መሆን አለበት። እና የምግብ የምግብ መመገቢያ ሳህኖች የወጥ ማውጫ የተለያዩ የወጥ መውጫ ሳህኖች በጣም እሚያማምሩ እንደ ሸክላ መሰል አሉና እነዛን እነዛን አይነቶችን ጥሩ ጥሩ ነገሮች እነዚህን በማድረግ እና ደግሞ የተለያዩ ኮስሞቲክሶችን የራሳቸው የሆነ የአቀማመጥ እንትን አለ የራሳቸው የሆነ መቀመጫ አላቸው። በተለያየ ቦታ ላይ ጥሩ እሆነ ቦታ ላይ በማስቀመጥ ቴሌቪዥንን ቡፌን በጥሩ ሁኔታ አድርጎ አጥርቶ በመያዝ ውስጡ ላይ ቡፌ ላይ ንጹህ ንጹህ እና ሳቢና ማራኪ የሚሆኑ እቃዎችን በማድረግ እና እነዚህ እነዚህን በማድረግ እንትን አስውባለሁና። ቤትህ እንዴት ታስዋለህ ለሚለው በዚህ መልኩ አስውባለሁ

መጠበቅ ታግድ ነው ነው። እንግዲህ አዎ። መጠበቅ የተለያዩ ሰብሎቼን በተለይ በተለይ ቤተሰብ ላይ ባለሁበት ጊዜ። በልጅነቴ ልክ የተለያዩ ሰብሎችን የሰው እንስሶች እንዳይበሉት የተከመረ ወይንም የተከማቸ ሰብል አለ። ያልተወቃ ወደ ማዳበሪያነት ያልተደረገ ያንን ከብቶች ወይንም እንስሶ እንስሳዎች ላሞች በሬዎች በጎች ምናምን እንዳይበሉት። ያንን እጠብቃለሁኝ እና ፍየሎች በጎችን አግዳለሁኝ አግዳለሁ እጠብቃለሁኝ። እና እነዛን ለአውሬ አውሬ እንዳይበላቸው በተለይ በተለይ ፍየሎችን ፍየሎችን ነብር ነብር አለ እና ነብር ያጠቃቸዋል ሁል ጊዜ። ስለዚህ ከዛ በጣም ጥቅጥቅ ያለ ጫካ ውስጥ ምናምን እንዳይገቡ ወደ ገለጥ ገለጥ አለ ቦታ ላይ እጠብቃለሁኝ። እና እነዛን በጎች ፍየሎች አግዳለሁኝ ማለትም በብዛት የ ስለምናረባ ለበዓላትም ከራሳችን በጎችን በማረድ ፍያሎችን በማረድ እንዲሁም ደግሞ ላም ላም ርባታ እናረባለን ወተት የምንጠቀመው ከራሳችን ነው። በተለያየ የፈላ ወተት ቢባል ትኩስ ወተት አዲስ የታለበ ቢባል እንዲሁም እርጎ ቅቤ ሁሉን ነገር ከቤት ለመጠቀም በማለት። እንዲሁም ከብቶችን ደግሞ እያደለብን ለስጋ በመሸጥ እና። መጠበቅ ታግድ ነው ለሚለው አዎ እጠብቅም ነበር። አግድም ነበር እና መጠበቅ ታግድ ነው ለሚለው አዎ።

በቤተሰብዎ ምን አይነት በዓላት ታከብራላችሁ ነው የሚለው እንግዲህ በቤተሰብዎ የምናከብረው። በብዛት አዲስ አመትንና ፋሲካን ፋሲካን ማለትም አዲስ አመትን ዘመን መለወጫ ከአሮጌው ወደ አዲሱ ዘመን የምንሸጋገርበት ስለሆነ። ያንን ከቤተሰብ ጋር በመሆን በግ በጎች በግን የከብት ስጋን ወይንም ቅርጫት የሚባለውን ዶሮ ዶሮ አውራ ዶሮ ወንድ ሊሆን ይችላል ሴት ሽካካ ዶሮ ልትሆን ትችላለች። በሚመቸን መልኩ የሀበሻ ዶሮ አለ የፈረንጅ ዶሮ አለ። እና እንቁላል በማዘጋጀት ቡና ጠላ ጠጅ እነዚህ እነዚህን የመሳሰሉ ነገሮች በማዘጋጀት አዲስ አመትን እናከብራለን። እና ደግሞ በተረፈ ፋሲካ ፋሲካ በዓል የሚባለውን እንግዲህ። ልክ ከሁለት ወር ከጾም በኋላ የሚፈታ ነው። እና ያንን የፋሲጋ በዓል አንድ ጋራ ከቤተሰብ እህት ወንድም ዘመድ አዝማድ ነገር እናት አባት ጋር በአንድ ሆኖ። ልክ የፋሲጋ በዓልን እንደዚሁ በግ በማዘጋጀት ዶሮ በማዘጋጀት እንቁላል በማዘጋጀት ፍየልም ከሆነ ፍየልን በማዘጋጀት የከብት የቅርጫ ስጋ በማምጣት። ዳቦ በማዘጋጀት የውሃ ዳቦ ሊሆን ይችላል የሳት ዳቦ ሊሆን ይችላል። ትልቅ ዳቦ በማዘጋጀት ጠላ በመጥመቅ እንድሁም ደግሞ ጠጅ ይጣላል ቡና በደንብ ይፈላል። ቄጠማው ይጎዘጎዛል ሁሉ ነገር ከተደረገ በኋላ ጎረቤት ይጠራል። ሁሉን ነገር ከተሰራ ካለቀ በኋላ ጎረቤት ይጠራል። በአንድ ጋር ሆነን ተሰባስበን በዓሉን በደስታ በሰላም ደስ በሚል ፍቅር በሆነ መልኩ እየተመራረቀን እንበላለን እንጠጣለን። አንድ አይነት ልብሶችን በመልበስ ተመሳሳይ የሆነ በቃ ልክ በዓሉን በዓል የሚያስብል ጫማም ጫማ አንድ አይነት። እንዲሁም ደግሞ ልብስ ልብሳችንም አንድ አይነት ፀጉራችንም ደግሞ አንድ አይነት ደስ በሚል መልኩ በመሰራት። የበአሉን አስመልክቶ እና ይህንን በማድረግ በጣም በደስታ ሁኔታ ሆነን እናከብራለን። ከቤተሰቡ ጋር እና በቤተሰቡ ምን አይነት በዓላት ታከብራላችሁ ለሚለው ፋሲካ በዓል

የምትመኘው የእረፍት ጊዜ ምንድነው ነው የሚለው? እንግዲህ የምመኘው የእረፍት ጊዜ እንደ አጠቃላይ የአመት እረፍት የሚባል አለ። እና የአመት እረፍት። ከሆነ ያመት እረፍትን የምመኘው ልክ ከቤተሰቤ ጋር በጥሩ ሁኔታ ሆኜ በፋሲጋ በዓል ወይንም በአዲስ አመት በይበጥ ግን ለፋሲጋ በዓላት ያመት እረፍት ብሰጥ ሁልጊዜም የምመኘው የእረፍት ጊዜ ነው። እና ግን እንደው ከዚሁ በወራት ውስጥ ከሳምንቱ ውስጥ ምናምን ከሆነ ደግሞ። እሁድን እሁድ እሁድን እሁድ እሁድን ተለያዩ መናፈሻዎች እንደውም ደግሞ ገዳማት ገዳማት ላይ በተለይ ሁለት ቀን ሶስት ቀን። ሲፈቀድልን የተለያዩ ደግሞ ካላንደር የሚዘጋበት ሲኖር። ያን ጊዜ በጣም የምመኘው ገዳማት ቦታ መሄድ ገዳማቶችን ቦታ ጾም ጸሎት አድርጎ ንስሃ ገብቶ ለመመለስ ነውና። የምመኘው የእረፍት ጊዜ እነዚህን ነው።

ሰንደል ትለብሳለህ ነው እንግዲህ ሰንደል አዎ እለብሳለሁኝ ማለትም በሰንደል ዙሪያ ሆነው የሴት ጫማዎች አሉ እና በ ሳግ የምትደረግ ጫማ አለች ሂል የሌላት በሰንደል መልኩ የሚሰራ ያችን እጠቀማለሁ እለብሳለሁኝ። እንዲሁም በሰንደል ሆና ደግሞ ሙሉ ሂል ያላት የማይጥል ወደዛ ወደዚህ የማይል ረጅም ያልሆነ ቀጭን ያልሆነ ሄሉ እና ሙሉ ሂል ያለው ሰንደል አለ እና ያንን በተለይ በተለይ ለበዓላት ለበዓላት ሂል ያለውን እለብሰዋለሁኝ። ማለትም ይሄ የሱፍ ዘር ልብሶችን ሱሪ በሱሪ መልኩ በጉርድ ቄሚስ በጉርድ አጭር ጉርድ ቄሚስ ያችን በማሰራ ጊዜ በምለብስ ሰዓት የሰንደል ሄሏን ያችን እለብሳለሁ እና ሰንደል ትለብሳለህ ለሚለው አዎ። ስራ ቦታም ስራ ቦታም ላይ አልፎ አልፎ ማለትም የዋንዲ ጫማ ብቻ ስለማልለብስ ሁለት ሶስት አራት አምስት ምናምን የተለያዩ ስለሆኑ ስራ ቦታም ላይ ሌላ ቦታም እንደዚሁ ጥሪ ሲደረግ ሰርግም ላይ ሊሆን ይችላል ክርስትና ሊሆን ይችላል። በዓላት ሊሆን ይችላል እና የተለያዩ ቦታዎች ላይ እለብሳለሁ እና ሰንደል ትለብሳለህ ለሚለው አዎ

ጠዋት ምን ትበላለህ ነው የሚለው? እኔ ጠዋት ላይ የምበላቸው ማለትም ሁልጊዜ አንድ አይነት ምግብ ስለማልበላ ወይንም ስለ ማልጠቀም ብዙ ጊዜ ሩዝ ሩዝ ሩዝ እጠቀማለሁ በዳቦ በአትክልቶችም በስጋም ሰርቼ ጠዋት ላይ ሩዝ በዳቦ እጠቀማለሁ ቂጣ ቂጣ ፍርፍር ቂጣ ፍርፍር የምጣድ ላይ ሊሆን ይችላል። በመጥበሻን ጋገር አድርጌ ሊሆን ይችላል እና የቂጣ ፍርፍር ጠዋት ላይ እመገባለሁኝ። እና ሻይ በዳቦ ሻይ በዳቦ እነዚህ ኬክ ነክ ነገሮችን ክሬም የሌላቸውን ክሬም የሌላቸውን ኬኮች ዳቦ በጣም ነው የምወደው እና። ክሬም የሌላቸውን ዳቦ እጠቀማለሁ ጠዋት ላይ ዳቦ በለውዝ በለውዝ በለውዝ ቅቤ እጠቀማለሁኝ። እንዲሁም ደግሞ ዳቦ ውስጥ ሙዝ በማድረግ ዳቦ ውስጥ ሙዝ በማድረግ ያንንም ጠዋት እጠቀማለሁ። ማር ማርን ደግሞ በዳቦ ማሩን በዳቦ በማድረግ ዳቦውን ስጥቅ አድርጌ በዳቦ ውስጥ በማድረግ ያንን እጠቀማለሁኝ። ማር በዳቦ እንዲሁም ደግሞ ዲንች ዲኝች ልጬ ምናምን ድንቹን ካሮት የተለያዩ አትክልቶችን አድርጌ እነዚህን ጠብሼ ዳቦ ውስጥ አድርጌ ያንንም መብላት በጣም ደስ ይለኛል። እና ጠዋት ምን ትበላለህ ለሚለው? እንጀራ ፍርፍር እንጀራ ፍርፍር አልፎ አልፎ እመገባለሁኝና ጠዋት ምን ትበላለህ ለሚለው እነዚህን ምግቦች እበላለሁ

የስራ ምኞቶችህ ምንድን ናቸው ለሚለው? የስራ ምኞት ምኞቴ። የው እንግዲህ ልክ በጤና ዙሪያ ተምሬ። በጤና ዙሪያ ባሉት ወይ ነርስ ወይ ሜዲካል ላብራቶሪ ወይ ነው። እና ፋርማሲ ለመሆን ነበር እቅዴ እና ወይንም ምኞቴ። እና ከእነዚህ ውስጥ የፈለኩትን አግኝቻለሁኝ ላብራቶሪ በላብራቶሪ ነው እንትን ያልኩት እና በሜዲካል ላብራቶሪ። እና የስራ ምኞት ምንድን ናቸው ለሚሉት? ይህንን የመጀመሪያውን እንግዲህ አግኝቻለሁኝ። ከዚህ ደግሞ ቀጥሎ ያው እኔ በዲፕሎማ ስለሆነ ያገኘሁት ይህንን እንትን ምኞት። ከዚህ በኋላ ደግሞ ዲግሪ ዲግሪዬን ለመማር ዲግሪዬን ተምሬ በላብራቶሪ። እንደዚሁ ደግሞ ማስተርዬን እስከመጨረሻ ባሉት ውስጥ። ልክ በዚሁ እያሳደግኩኝ እያሳደግኩኝ በጣም እውቀት ሰፋ ያለ ሰፋ ያለ ሰፋ ያለ እውቀትን እያወቅኩኝ እንድጓዝ ነው እኔ ምኞቴና። አሁንም በተለያዩ በቪዲዮዎቼም እየወረድኩኝ የማልውቃቸውን እንዳውቅ ያልተረዳኋቸውን እንድረዳ ተለያዩ እንትኖች ውስጥ አፕሊኬሽን እያወረድኩኝ እነዛን እያነበብኩ እየተረዳሁ ነው። እና የስራ ምኞት ምንድን ናቸው ለሚሉት? የስራ ምኞቴ ልክ በዚሁ በተመረኩበት ላይ መጀመሪያ ከፍ ያለ ከፍ ያለ እድገት እንዳገኘነው ምኞቴ።

በድን ቋንቋ ታምናለህ ነው? የሚለው በድን ቋንቋ እንግዲህ ማለት። ልክ በየአካባቢ ዘይቢ። ትልልቅ ሰዎች እንዲሁ ምንም መጽሐፍ ላይ የሌለ ያልተጻፈ ያልተ ምንም ማንም ያልተማረው እንዲሁ ያለ አይደለ በዘፈቀድነት። ራሳቸው የሚናገሩት አንዳንድ እንትን አለ። የአካባቢ ቋንቋ ማለትም ከአሁን ለምሳሌ አማርኛ አማርኛ መጽሐፍ ላይ ያልተተረጎመ ያልተጻፈ ምንም ፍቺ የሌለው። እና መጽሐፍም ላይ ያልተጻፈ ነገር ትርጉም አልባ የሆነ ማለት። እና በድን ቋንቋ ታምናለህ ለሚለው ምንም ትርጉም የማይሰጥ። እንዲሁም ደግሞ የአካባቢ አሁን የአካባቢ ቋንቋን በድን የሆኑ ቋንቋን የአካባቢ ቋንቋን ይዤ ሌላ ቦታ ሄጄ ያንን ቋንቋ ብናገር ይሄ ከየት የመጣ ነው ይሄ የት ነው እንዴት ነው አልገባኝም? እስኪ አስረጂኝ? እንዴት ነው? በየትኛው ከየት የመጣ ቋንቋ ነው? እንዴት ነው? ሊሉኝ ስለሚችሉ በድን ቋንቋ ታምናለህ ለሚለው እኔ በድን ቋንቋ አላምንም።

ሙዚየም መሄድ ትወዳለህ ነው? አዎ ሙዚየም መሄድ እወዳለሁኝ። ማለትም የተለያዩ የድሮ የጥንታዊ የ እንደሆ መጽሐፍ ላይ ብቻ በንባብ በማንበብ እከሌ ይህንን ታሪክ በዚህ ዓመተ ምህረት ይህንን አድርጓል ይህንን አድርጓል ምናምን እየተባለ መጽሐፍ ላይ ሁሉ ነገር ይወራል። እና ህብረተሰብ ላይ እንግሊዘኛ አንዳንድ ጂኦግራፊ ላይ ምናምን እነዚህን ነገሮች እንዲሁ መጽሐፍ ላይ ይነበባሉ። እና ሙዚየም ውስጥ ሲገባ ግን ከተለያዩ ድንጋይ ከድንጋዮች በመቦርቦር ልክ እንዳሉት የመሰቡ በቃ እንዳሉ አስመስለው የሚሰሩ ቅርሶች የተለያዩ በሰው የአንበሳ እንዲሁም የተለያዩ በቃ መጎብኘት ያለባቸውን የሚያስደስቱ የጥንት የጧቱን የያዘ ስለሆነ። ሙዚየም መሄድ ትወዳለህ? ለሚለው አዎ እወዳለሁ

ቲማቲም የሚለው እንግዲህ ቲማቲም አንዱ የአትክልት ዘር ነው። ቲማቲም ለተለያዩ በተለያዩ ነገር መስራት የሚቻልበት አጠፋጭ የሆነ አትክልት ነው። እና ቲማቲምን ከስጋ ጋር ከቀይ ወጥ ጋር ቢሰራ ከድንች ጋር ቢሰራ ከቲማቲም ቲማቲም ከካሮት ጋር ቢሰራ ከምስር ጋር ቢሰራ ካተር ጋር ቢሰራ ልክ ከተለያዩ በቃ ከጎመን ጋር ቢሰራ። አብስሎ ጥሬውንም ደግሞ ከሰላጣ ጋር ከሰላጣ ጋር ቢሰራ ሎሚ ምናምን አድርጎ እንዲሁም ቆረጥ ቆረጥ አድርጎ ማለትና ብቻውንም ብቻውንም ቲማቲምን በመቀጥቀጥ ስልስ በመስራት ጎረድ ጎረድ በማድረግ ለብ ለብ በመስራት። እና ቲማቲምን በተለያየ መልኩ መስራት የምንችልበት ነው እና ቲማቲም አንዱ የ ከአትክልት ውስጥ የሚመደብ የማጣፈጥ ለማጣፈጫነት የምንጠቀመው ነው። እና ቲማቲምን በዚህ መልኩ ገልጸዋለሁ

ደህና ሁን ሲል እንግዲህ ምን ማለቱ ነው? ዳህና ሁን ሲል በል እሺ ቻው። ደህና እንገናኝ ምናምን አንድ ጋር ቆይተን ቆይተን ጓደኛዬ ወይንም ከውጭ ሀገርም ሊሆን ይችላል። ወደ ውጭ ሀገር ሀገር ውስጥም ሊሆን ይችላል። ሀገር ውስጥም ሆኖ እተለያየ ቦታ ስንኖር አንድ ጋር ወይንም በዓል ውለን ሊሆን ይችላል። ቤተሰብ አንድ ጋር ጠይቀን ሊሆን ይችላል እና ቻው ደህና ሁን እንላለን። እና በደህና ተመለስ ደህና ሁን ሀገሩ ይቀበልህ ሀገሩ ይመችህ። ሁሉ ነገር ያሰብከው ይሳካልህ። ሁሉ ነገር ቅን የሆነ ነገር ይግጠምህ። ፍቅር የሆነ ነገር ይግጠምህ። ከፊትህ ነገሮች ሁሉ ተስተካክለው ይጠብቅህ እንደማለት ነው። እንግዲህ ደህና ሁን ማለት። ደህና ሁን ማለት ይሄው እኔ በዚህ መልኩ እገልጸዋለሁ።

ገመድ መጠቀም ታውቃለህ ነው። አዎ ገመድ መጠቀም አውቃለሁ። በተለይ በተለይ አሁን በልጅነት ልጅ ልጅ በሆንኩበት ጊዜ። እንጨት እንጨት ሰበራ የሚባል አለ ጫካ እየተሄደ ጓደኛ ለጓደኛ በመሰብሰብ። ማሽላ የማሽላ አገዳ አገዳ ለማገዶነት ይውላል እና ያንን በመሰባበር በገመድ በማሰር እየተሸከምን። አስረን ደግሞ ግመድ ላይ በመጫን እንዲሁም ደግሞ በገመዱ አስረን አህያ ላይ በመጫን እና በልጅነቴም እንደዚህ እጠቀምበት ነበረ እና አሁንም አሁንም እጠቀማለሁኝ። ገመድን ለተለያዩ ነገሮች እጠቀመዋለሁኝ አሁንም። ለምሳሌ አሁን መጋረጃ መጋረጃ የራሱ የሆነ መስቀያ ቁልፍ የሌለው መጋረጃ ለመጋረጃ መስቀያ እጠቀመዋለሁኝ። እንደሁም ለስጋ መስቀያ ቋንጣ እንዲሆን እርጥብ ስጋውን ዝልዝሌ ሰቅልበታለሁኝ። እና በመወጠር ወጥሬ በዛም በዛም አድርጌ ልክ ለስጋዬ መስቀያነት የሚሆነኝን ያክል ገመድ እዛና እዛ ሚስማር ላይ በማሰር ስጋ እሰቅልበታለሁ ለቋንጣነት እንዲውልልኝ። እና እንደዚሁ የሆነ ነገር ላላስር ለማሰሪያ ለማጥበቂያነት ገመድን እጠቀመዋለሁ። እንጨት እንጨት የማገዶ ስገዛ በገመድ ገመድ ተጠቅሜ በገመድ አስሬ ነው። በካሬታም ሆና በክፍት ባጃጅም ሆነ እና በክፍቷ በሃውስዚ ባጃጅ እንደዛ አድርጌ በገመድ አሳስሬ ነውና የማስመጣው። ገመድ መጠቀም ታውቃለህ ለሚለው አዎ አውቃለሁ

መጨባበጥ ትወዳለህ? ነው አዎ እጅ መጨባበጥ እወዳለሁኝ። ማለትም ከጓደኛ ጋር በተገናኘን ሰዓት ጠዋትም ሊሆን ይችላል ማታም ሊሆን ይችላል። ቀንም ሊሆን ይችላል። ከሴት ጓደኛ ጋር ከወንድ ጓደኛ ጋር። ባጠቃላይ ማለትም ከጓደኛ ከሆኑት ጋር ሰላምታ ተሰጣትን ሰላም ነው። እንዴት ነው አሁን ዳና ነሽ ዳና ነሽ እየተባባልን እጅ እንጨባበጣለን። እና እጅ መጨባበጥ ትወዳለህ ለሚለው አዎ እወዳለሁኝ። እንደዚህ ዘመድ ከዘመድም ጋር ስገናኝ ከቤተሰብም እንደጠቃላይ ከወንድም ጋር ስገናኝ ከሁሉም ጋር እንደጠቃላይ ሰላም ነው። ሰላም ተባብሎ እጅ መጨባበጥ እጨባበጣለሁኝና። እጅ መጨባበጥ ትወዳለህ ለሚለው አዎ እወዳለሁ

ሹራብ መስፋት ትችላለህ? ነው የሚለው እንግዲህ ሹራብ መስፋት እኔ አይችልም ግን የተለያዩ ባለሙያዎች እንዲሁም የቅርብ ጓደኛ እንደዚህ ጎረቤቶች ምናምን ይሰፋሉ እና እንዴት እንደሚሰፉ እንዴት እንደሚያደርጉት የአንገት ቅርጽ እንዴት እንደሚያስይዙ እንዴት ለክተው ልክ በዛ በሰውዬ ልክ እንደሚሰሩ ሁሉን ነገሮች አያለሁኝና በነጭ ስሏቸው በተለያዩ ነገሮች ልክ ሰው በመረጠው አይነት የመረጠውን ልብስ አይነት መርጠው በዚህ ሽራብ ስፋልን ሲሉት እንዴት አሳምሮ ለህፃን ልጅ ቢባል ለአዋቂ ሲባል ለሴት ለወንድ በተለያየ መልኩ በሚያምር አድርገው ይሰራሉና የሹራብ መስፋት ትችላለህ ለሚለው ሹራብ ሲሰሩ በደንብ አድርጌ አይቼ አውቃለሁኝ እኔ ግን ልምዱም ስለሌለኝ ልምዴ በሌላ ስለሆነ እና ሹራብ መስፋት አልችልም

ስንት ትራስ ትጠቀማለህ ነው እንግዲህ እኔ የምጠቀመው ትራስ አንድ ነው። ምክንያቱም የራሴ የሆነ እንትን ስላለኝ እና ሁለት ትራስ ደራርቤ በምተኛ ሰዓት አንገቴ አንገቴን የህመም ስሜት ጠዋት ስነሳ ወይ ወደ ግራ ብቻ ሆኔ ካደርኩኝ አንገቴን የህመም ስሜት ይሰማኛል እና ወደ ግራም ከሆንኩ በጀርባም ከሆነ የምተኛው አንገቴን የመቆልመም እንደውም ጠዋት ላይ ቀጥ ብዬ ያለመሄድ ሁሉ ያደርገኛል እና አንድ ትራስም ሆኖ ወፍራም ስፖንጅ የሆነ በጣም ወፍራም የሆነ ያልማሸሸ ትራስ ከተንተራስኩኝ እያለ ራሱ እኔ በጣም ነው የሚያመኝ አንገቴን እና እኔ የምጠቀመው ሞሸሽ አለ በጣም ስፖንጁ ያልተወጠረ ማሸሽ ያለ መካከለኛ የሆነ በጣም ያልተወጠረ አንድ ትራስ ነው የምጠቀመው ማለት ነው

ስራዎችን በቅደም ተከተል ታስቀምጣለህ ነው እንግዲህ አዎ ስራዎችን በቅደም ተከትል ነው የማስቀምጠው። ማለትም እንደ ምሳሌ አሁን ልክ በምሰራበት በስራ ሂደቴ ላይ በስራ ቅጥር ላይ የተለያዩ መጥፋት የሌለባቸውን ወይንም ደግሞ ከአመት አመት የአመቱ የአመቱ አመት የተሰሩ ስራዎች ለብቻቸው መቀመጥ ያለባቸው ይቀመጣሉ። በወራት ውስጥ የተሰሩ ይቀመጣሉ የተለያዩ የሳምንቶቹ እንዲሁም እነዚህን የራሳቸው የሆነ ቅደም ተከተል ማስቀመጫ ሁል ጊዜ የሚገኙበት ቦታ ላይ የሆነ የራሳቸው የሆነ መደርደሪያ ነገር ተዘጋጅቶ ወይንም ደግሞ ትንሽዬዋ መቆለፌ ያላት ቡፌ። ትንሽያዋ ቡፌ መቆለፊ ያላት እዛ ውስጥ እንዳይጠፋ ከላይ በወፍራም ወረቀት አሽጎ እዛ ላይ ልዩ ይሄ ይሄ ነው ይሄ ይሄ ነው ብሎ ደመቅ ባለ በማርከን ነገር ከጀርባው ላይ ተጽፎ ልክ ግባ ሲባል እንዲገኝ ገና ሳያገላብጡ ወደዛ ወደዛ ሳይሉ ቶሎ ቅርብ በሆነ መንገድ በሚገኝ መልኩ አግባብ ባለው ላይ አስቀምጣለሁኝ። እና ደግሞ ከተለያዩ ከቆሻሻ ከደረቅ ቆሻሻ ጋር ወረቀቶች ተዛብተው ተመሰቃቅለው እንዳይሄዱ እነዛን ጥሩ የሆኑትን እና ጥሩ ያልሆኑትን ለይቶ በስርዓት አድርጎ ማስቀመጥ ማለት ነው። እና ስራዎችን በቀደም ተከተህ ታስቀምጣለህ ለሚለው አዎ አስቀምጣለሁ

ትንኞቼ በአካባቢው አሉ ነው የሚለው። ትንኞቼ አሉ በአካባቢው። በተለይ በተለይ ፍሳሽ ፍሳሽ በሚፈስበት አካባቢ ልክ ያንን ቆሻሻ ይወጥ ፍሳሽ ሊሆን ይችላል የርሾ የተለያዩ ፍሳሾች አሉና ልብስ የታጠበት ምናምን እንደ አጠቃላይ እርጥብ የሆኑ ፈሳሾች። እነዚህን ስሉ እነዚያ ትንጆች በዛ አካባቢ ይገኛሉና። እና ሙቀት ከባድ ሙቀት ሲኖር ትንኞች በብዛት አሉ ይፈጠራሉ እናም። በተለይ በተለይ አዳር ላይ ይሄ አንጎ በር ወይንም ይሄ ዛንዜራ የሚባል እሱ ተወጥሮ ነው የምተኛው እና ማለትም። ሀይለኛ ናቸው በጣም ከባድ የሆኑ ትንኞች ስለሆኑ። እንቅልፍ ለራሱ አያስወስዱም አያስተኙም የግድ አንጎበርን በመጠቀም በመወጠር በመጠረዝ ነው አልጋን ልጆችን እንደይበሉ እብጠት ያሳብጣሉ። በጣም እንትን ይላሉ ይናደፋሉ እና ትንኞች በአካባቢው አሉ? ለሚለው አዎ አሉ በጽዳት ጽዳትም በማጽዳት በእንክብካቤ ነው። እንጂ ያለነው ትንኞች በአካባቢው አሉ ለሚለው አዎ አሉ

የመንገድህን ስም ታውቃለህ ነው የሚለው? እንግዲህ የመንገዴን ስም አዎ አውቃለሁ ማለትም ከቤት አስቤ እዚህ ቦታ ነው የምሄደው ብዬ የምሄድበትንም አውቄ በእግሬም ከሆነ ልክ የሰፈር ስሞች አሉ የተለያዩ የሰፈር ስሞች አሉና እዚህ ቦታ ደረስኩኝ እዚህ ቦታ ደረስኩኝ እዚህ ቦታ ደረስኩኝ እያልኩኝ የመንገድ ስሜን እያወኩኝ እሄዳለሁኝ። እና በግራ ምን እንደሁ በቀኝ ምን እንደሁ በስተጀርባ ምን እንደሁ በስተፊት ምን እንደሁ የት እንደደረስኩኝ የት ስደርስ መቆም እንዳለብኝ። እና እነዚህን ነገሮች እረዳለሁ በመኪናም ከሆነ በመኪናም ከሆነ የምሄደው በታክሲ በባጃጅ በባስ ምናምን ከሆነ እነዚህንም የት እንደደረስኩኝ ሁሉን ነገሮች አውቃለሁኝ። እና ሃይ ሊደርስ ነው እዚህ ቦታ ደረስኩ ትንሽ ይቀረኛል ይሄን ያክል ደቂቃ ይቀረኛል እንደዚህ ነው እያልኩኝ። በስልክም የት ደረስሽ ምን ቦታ ደረስሽ? ስንት ደቂቃ ይቀርሻል ስንት ሰዓት ይቀርሻል ምናምን ስባል። ያንን የመንገዴን ስም ሁሉንም አውቃለሁ እና በግርም ከሆነ እየተራመድኩ ያለሁበት። በመኪናም ከሆነ እየሄድኩኝ ያለሁት። የምሄድበትን የመንገዴን ስም ሁሉ አውቃለሁ። እና የመንገድህን ስም ታውቃለህ ለሚለው? አዎ አውቃለሁ

ሌሎችን ማበረታታት ትችላለህ? ነው የሚለው አዎ ሌሎችን ማበረታታት እችላለሁኝ። ማለትም በትምህርት ሊሆን ይችላል በትምህርት ዙሪያ ማለትም ይሄ ከበደኝ። ይሄ አካሄዱ ጠፋኝ። ይሄን ትምህርት በጣም ጭንቅላቴን እየነካኝ ነው ምናምን የሚሉ እና። በዛን ሰዓት እንዲበረታቱ ጭንቅላታቸውን በጣም እንዳይነኩ ልክ በቀላሉ ሁኔታ በሚገባው መልኩ በሚገባቸው መልኩ። ማበረታታት ማበረታታት ያንን የትምህርት አይነት እንዳይሰለቹ። እንዳይተዉት እና ማበረታታት እንዲሁም ደግሞ በስራ በስራ ላይ የተለያዩ ስራዎች አሉ። የመስሪያ ቤትም አሉ። እንዲሁ በንግድ ዙሪያ የሚነግዱ አሉ። በተለያዩ በለስ ሊሆን ይችላል በሸቀጣ ሸቀጥ ሊሆን ይችላል። እና በሹፍርና ምናምን ሊሆን ይችላል። እነዚህን ልክ ባሉበት ስራ ላይ ማቃለል ሳይሆን ማቃለል ሳይሆን ማበረታታት ማበረታታት። ለምሳሌ አሁን ነጋዴ በሚነግድ ሰዓት። ያንን ልክ እማገኘው ከውጭ የሚመጡ ነገሮችን ሚያመጣልኝ ሰው ካገኘሁ ለዛ ለሰውዬ ለማካበት እንዲመጣለት ማበረታታት። ደንበኞችን ደግሞ በጥሩ ሁኔታ እንዲቀርቡት በጥሩ ሁኔታ እንዲቀርቡት ጥሩ ጥሩ ነገሮችን እንዳቀርብ። በሱ ካልሆነለት ልክ እኔ ሰው በሰው እያፈላለቅኩኝ እንዲበረታታ ያን ነገር አቃተኝ ደከመኝ ብሎ እንዳይተው። እና እንደዚህ በማድረግ ሰው ባለበት ቦታ ላይ ድክመት እንደይሰማው። ይሄ ነገር እኮ በጣም አሪፍ ነው። እንደዚህ ደግሞ ቢደረግ በጣም መበረታታት ይኖራል ምናምን እያሉ። ሌሎችን ማበረታታት ትችላለህ የሚለው? አዎ በጣም ነው የምችለው

ስጦታ መስጠት ትወዳለህ ነው የሚለው አዎ ስጦታ መስጠት በጣም ነው የምወደው። ማለትም ለምሳሌ አሁን ልደት ላይ ልደት ላይ ሊሆን ይችላል ለአዋቂም ሊሆን ይችላል ለጓደኞቼ ለወንድም ይሁን ለሴትም ይሁን። የተለያዩ ስጦታዎችን ለልደት ቀን ሃፒ በር ደይ ብዬ ልዩ ስጦታ አደርጋለሁኝ። እና ምርቃን ላይ ደግሞ ምርቃን ተማሪ ስንት አመት ሞሉ? ተግቶ ለፍቶ ደክሞ አይምሮውን አጨናንቆ ምንድነው ያ የምርቃኑ ቀን በጣም ነው ደስታ የሚሰማው። እና ዛሬ እኮ ምርቃኔ ነው በዚህ ቦታ ላይ እንድትገኙ ይናገራል። እና ያን ጊዜ ሄጄ አበባ ሊሆን ይችላል። ስዕል አድኖ ሊሆን ይችላል። እየተለያዩ እንደ እንደ ብራዚሊ የእጅ ብራዚሊ እንደውም የአንገት ሀብል ጆሮ ብር እና እነዚህን የመሳሰሉ ነገሮችን። ልክ ምርቃን ቦታ ላይ ፍሬም የፎቶ ማስቀመጫ ፍሬም አልባብ የፎቶ ማስቀመጫ አልባብ አልባብን እና ደግሞ እንደ እንትኑ ይወሰናል። ቀሚስ ሊሆን ይችላል ቀረብ ያለ ሰው ከሆነ እንደ ቀሚስ ስልክ ላፕቶፕ ላፕቶፕ ባለው በቃ ቴሌቪዥንም ሊሆን ይችላል። ቀረብ ያለ ቤተሰብ ምናምን ሲሆን እና ልክ እነዚህን ነገሮች ምርቃንም ላይ መስጠት በጣም ደስ ይለኛል። እና ላጡ ላጡ ሁሉ በቃ ላጡ ለተቸገሩ በጎዳና ላይ ይህንን ስጪኝ ምናምን ካሉ ያም እንደ ስጦታ ነው። የሚቆጠረው እና ስጦታ መስጠት ትወዳለህ በሚለው አዎ እወዳለሁ

ምን አይነት ቦርሳ ትጠቀማለህ? ነው የሚለው እንግዲህ እኔ የምጠቀመው ቦርሳ ማለት የተለያዩ ቦርሳዎች አሉ። በጀርባ የሚያዙ አንዳንድ ነገሮችን ማለት ይው የሴት ብዙ የሚያዙ አሉና። ያንን በጀርባዬ የምትያዝ ቦድሳ አለ። አነስ ያለች ትልቅ ቦርሳ ሳይሆን አነስ ያለች ቦርሳ፤ እንዲሁም ደግሞ በእጅ የምትያዝ ትንሽዬ ቦርሳ የልብስ የልብስ ቦርሳ ትልቅ ቦርሳ እጠቀማለሁኝ። እና ምን አይነት ቦርሳ ትጠቀማለህ? ለሚለው ጥቁር ቡንኝ ነገር በእጅ በተለይ በእጅ የምይዛቸውን አነሳነስ ያሉ ቦርሳዎች በጣም የምወደው ቡነኝ እና ልክ ነጣ ወደ ማለት የሄደ በጣም ነጭ ያልሆነ እነዛን እጠቀማለሁኝ። እና ምን አይነት ቦርሳ ትጠቀማለህ ለሚለው እነዚህ እነዚህን ቦርሳዎች እይጠቀማለሁ።

ውሃ ማምጣት ታውቃለህ ነው የሚለው። እንግዲህ ውሃ ማምጣት ማለት ከግቢም ሊሆን ይችላል አሁን ግቢ ላይ ከግቢም በጄሪካ ነው የማመጣው። ከውጭም ከውጭ ደግሞ ውሃ ወይንም ቧምቧ በምትቀርበት እና በማትመጣ ሰዓት ከሌላ ቦታ በመሄድ። ከሌላ ቧምቧዎች እዚህ ያለ ጊዜ እዚህ ይኖራል እዚህ ሳይኖር ደግሞ ሌላ ጋር ከቀበሌ ቀበሌ ስለሚለያይ። ሁሉም የተሳበበት ወይንም ውሃ የተገጠመበት ቀበሌ ስለሚለያይ ከአንዱ ቀበሌ ወደ አንዱ ቀበሌ ስለሚገኝ ከሌላ ቦታ ጀሪካ በመያዝ። ሃያ ሊትርም ይሁን ሃያ አምስት ሊትርም ይሁን አስር ሊትርም ጄሪካ ሊሆን ሊሆን ይችላል። ከእነዚህ ውስጥ አንደኞችን በመያዝ ሄጄ አመጣለሁኝ በመሸከም ጀሪካውን በመሸከም እና ሌላም ደግሞ ልክ ቧንቧ ላይ ከሌለ ወንዝ። ከወንዝ ቦታ ወንዝ ካለበት ቦታ ሄጄ ጅረት ወይንም ወንዝ ከሚባለው ከዛ ቀድቼ ወይንም ጀሪካዬን ሞልቼ ተሸክሜ አመጣለሁኝ። ምንጭ ምንጭ ከምንጭ ቦታ ከምንጭ ቦታም አመጣለሁኝ እና። ከሌላም እንደዚሁ ልክ ውሃ ኩሬ የሚባል አለ ኩሬ የኩሬ ቦታ ውሃ አለ ከዛ ከዛ ከመሳሰሉ ቦታዎች በጄሪካ በመቅዳት በመሸከም አመጣለሁ ማለት ነው። እና ውሃ ማምጣት ታውቃለህ ለሚለው አዎ አውቃለሁ

ማቅረቢያ ማድረግ ትችላለህ ለሚለው እንግዲህ አዎ ማቅረቢያ ማድረግ እችላለሁኝ። ለምሳሌ አሁን የተለያዩ ማቅረቢያዎቼ የብረት ድስቶችን የተለያዩ መስሪዎችን እንደመጥበሻ እነዚህ እነዚህን እየመሳሰሉ ዲስት የሸክላ ዲስቶችን የመሳሰሉ ነገሮችን ልክ ጠረንጴዛ አቅርቤ የራሱ የሆነ ጠረንጴዛ ማስቀመጫ ልክ ዝቅ ላይ እንደሆን ከፍ አለ ቦታ ላይ ስቶቭም ከፍ አለ ቦታ ላይ እንዲሆንልኝ እነዛን እቃዎች እዛ ላይ ማቅረቢያ አድርጌ አስቀምጣቸዋለሁ ማለት ነው። ማለት ላለማጎንበስ ቁጭ ብሎ ለመስራት ቆም ብዬ ለመስራት እንዲመቸኝ ትልቅ ጠረንጴዛ ነገር አቅርቤ እቃዎችን እዛ ላይ አድርጌ ቆሜ እሰራለሁ ማለት ነው። እና እነዚህን የመሳሰሉ እንዲሁም ደግሞ ምግብ ምግብ ላይ ምግብ በትሪ ተደርጎ እንዲሁም በሳህን ለአንዳንድ ሰው የሚመቹ አንዳንድ ሳህኖችን በማደል ቁርጥ ማቅረቢያ በእንጀራን በመቁረጥ ቁርጥ ቁርጥ እንዲያነሱ እንጀራ ማቅረቢያ ላይ አደርጋለሁ። ቁርጡን እንዲሁም የተለያዩ ወጥ መውጫዎችን ጠረንጴዛ የምግብ ጠረንጴዛ አለና ከወንበሮች መካከል እንዲሁም ደግሞ ሶፋዎች መካከል በማቅረብ ያንን ጠረንጴዛ ለሰዎች ምቹ እንዲሆን። ውሃ ለማ ውሃ ማቅረቢያ እንደውም ምግብ እንደ ልብ ለማቅረቢያ ወጥ ማውጫዎችን ማቅረቢያ እና እነዚህን የመሳሰሉ ቁርጥ ቁርጥ እንጀራ ማቅረቢያዎችን እነዚህን ልክ እዛ ጠረምጴዛው ላይ በማድረግ የውሃ ጆግ ማቅረቢያ እነዚህን አድርጌ አደርጋለሁ ማለት ነው። እና ማቅረቢያ ማድረግ ትችላለህ ለሚለው አዎ እችላለሁ

የምትወደው እንስሳ ምንድነው ነው? እንግዲህ እኔ በጣም የምወዳቸው እንስሳዎች ብዙ አሉ። ማለትም ላም ላም በከልጅነቴም ጀምሮ ስለምጠብቅ ስለማግድ። ላም ልክ ሳር ረግረጋማ ቦታ አለበት ቦታ ቅጠላ ቅጠል አለበት ቦታ በመውሰድ ላምን ፍየለን በግን እነዚህን የመሳሰሉ ነገር ይዤ ላምን ከነ ጥጃዋ ይዤሄ እሄዳለሁና። ፍየሎች ፍየል እያገድኩ ይወልዳሉ እዛም እጠብቅበትም አግድበት ቦታ ላይ እና በግ ፍየል ላም ከነጥጃዋ በጣም ደስ ይሉኛል። እና እንዲሁም ደግሞ ድመት ድመት የድመት እንስሳ ድመት ደስ ትለኛለች እንዲሁም ደግሞ ውሻ ውሻ ለማዳ የሆነ ሰውን የማያስደነግጥ የሰውን የማይበላ አለ። ለማዳ እንዲሁ ብቻ ቤትን በመጠበቅ የተለያየ ሌባ ሊሆን ይችላል። ልዩ ለፀጉረ ልውጥ የሆነ ሰው ለራሱ ውሻ ይለያል ነው የሚባለው እና ያ መቶም የማያውቅ ሰውን ውሻ ያውቃል ነው የሚባለው። እና ያ ፀጉረ ልውጥ ሰው ወይንም መቶ የማያውቅ ሰው በሚመጣ ሰዓት በጣም ይጮሃል። በጣም ይጮሃል እና በዛን ሰዓት ብቅ እላለሁኝ ለማየት እና ውሻ እንግዲህ ከቤት እንስሳዎች ውስጥ በጣም ደስ ይለኛል። ማለትም እንደ ሰው ጥበቆችን የሚያካሂዱ አሉ። ውሻ እንግዲህ እና ድመትም እንደዚሁ በጣም ድመትም የቤት እንስሳ ናት በጣም ነው የምወዳት። እና የምትወደው እንስሳ ምንድነው? ለሚለው እነዚህን እንስሳዎች እወዳለሁኝ።

በቡድን መስራት ትወዳለህ? የሚለው አዎ እኔ በቡድን መስራት ደስ ይለኛል ምክንያቱም ልክ ቡድን መስራት የለመድኩት ከልጅነት ጀምሮ ከታች ክላስ ካሉት ጀምሮ መምህራኖች ይህንን ተሰብስባችሁ በአንድ ቡድን መስራታችሁ አንድ ለአምስት የሚባል አለ አንድ ለአስር የሚባል ቡድን አለና ያንን መስረታችሁ በአንድ ጋር ከበራ ይህንን ነገር ስሩ አሳይመንት የጋራ የቡድንን አሳይመንት ይሄንን ሰርታችሁ አቅርቡ በየተራ እንዲሁም ደግሞ በአንድ የተሰራውን በየተራ ማቅረብ ማለት እንዴት ነው በቡድን ሰርቶ ሁላችሁም አውቃቸዋል ወይ፤ ለይታቸኃል ተረድታቸኃል የሚለውን ለመገምገም በቡድን ከሰራን በኋላ ሁላችንንም አንድ ለአንድ በማስወጣት ፕረዘንቴሽን አድርግ ወይንም አብራሩ እስኪውጡና ይሩን ነበረና በቡድን መስራት አዎ ደስ ይለኛል አሁንም ልክ በቡድን የተለያዩ ነገሮችን አንዱ ከአንዱ የጠፋውን ልክ እኔ እውቀት ካለኝ ያ የኔን እውቀት ለሌላኛው ሌላኛዋ ደግሞ ካላት የእሷን እውቀት ደግሞ ሙሉ በሙሉ ትዘረጋለች፤ ያኛውም ካለው እንደዚሁ አምስትም ከሆንን አስርም ከሆንን፤ ስድስትም ከሆንን፤ ሰባትም ከሆንን፤ ብቻ ሁለት እና ከዛ በላይ ሆነን ቡድን መስርተን እየተመካከርን አንዱ የጠፋውን አንዱ በማስተካከል አንዱ ኤክስ የሆነውን ሌላኛው በማረም በማስተካከል ነገሮችን በማስተካከል ማለት እና በቡድን መስራት ትወዳለህ? ለሚለው አዎ በቡድን መስራት በጣም ነው የማወደው

የትኛውም በዓል ትወዳለህ ለሚለው? እኔ የምወደው በዓል አዲስ አመትን ነው። አዲስ አመትን በጣም ነው የምወደው እንግዲህ አሮጌ አሮጌውን አመት ወደኋላ ጥለን አዲሱን አመት ወይንም መጪውን ዘመን የምንቀበልበት በደስታ በፍቅር በሰላም ሆኖ። ልክ አዲስ አመት ሲመጣ የሁሉ ነገሮች አበባዎቹ ፈክተው የተለያዩ ነገሮች ሰብሉ መሬቱ አምሮ ሁሉ ነገር ሳሩ ለምልሞ ቅጠሎቹ ለምልመው አቧራ የሚባል ነገር የለም ፍክት ብለው ነው የሚታዩት። እና ልክ አዲስ አመትን ልክ አዲስ በአዲስ ሁሉ ነገር ፍክት ብሎ ሲታይ በጣም ነው ደስ የሚለው። እና አዲስ አመት ሲመጣ በዓሉንም በደንብ በማክበር በጉ በማረድ ዶሮ በማረድ እንቁላል ዶሮ እስከ እንቁላሏ እንዲሁም የከብት ስጋ ቅርጫ በማምጣት እንዲሁም ልብስን ልብስ። የራሱ የሆነ ለአዲስ አመት የሚሆን በአደይ አበባ የተሰሩ የባህል ቀሚሶችን በመልበስ በማሰራት ልክ ለበአሉ እለት በመልበስ እስከ ነጠላው እስከ ቀሚሱ ፀጉር ደግሞ ለየት ባለ ሁኔታ ከቀሚሱ ጋር በሚያምር በሚደምቅ ሁኔታ ፀጉሩን ተፈንሾ በደንብ ተሰርቶ። ጫማ ከቀሚሱ ጋር ተመሳሳይ የሆነ በጣም የሚያምር በአንድ ጋር ለብሼ። ቤት ሁሉ ነገር ተሰርቶ ደምቆ በቃ ቄጤማው ተጎዝጉዞ ፈንዲሻው ተፈንድሾ ረከቦቱ። ስኒው በደንብ ተደርድሮ ጀበናው ቀርቦ ሁሉ ነገር ዳቦ ተደፍቶ። ትልቅ ዳቦ ተደፍቶ እንጀራው ተጋግሮ ሁሉ ነገር ወጡ ተሰርቶ። እና ጠጅ ተጥሎ ጠላ ተጠምቆ ኬኒቶ ተሰርቶ ወይንም ተጠምቆ እነዚህን የመሳሰሉ ነገሮች። በቃ ልክ ሁሉ ነገር ተዘጋጅቶ ጎረቤት ይጠራል ጎረቤት ጓደኛ ተጠርቶ በድምቀት በድምቀት በደስታ ልክ ከበን እያከበርን እንግዲህ አዲሱን አመት የሰላም የፍቅር። የአንድነት የመተሳሰብ የሰላም ያድርግልን እያልን እየተመራረቅን እርስ በእርሳችን አዲሱን አመት በደንብ እናከብራለን ማለት ነው። እና የትኛውም በዓል ነው በዓል ትወዳለህ? የሚለው አዲስ አመትን እወዳለሁ

ማሰላሰል ታደርጋለህ ነው? አዎ ማሰላሰል አደርጋለሁኝ ማለትም- ልክ የሆነ የምሰራው ነገር ላይ ቶሎ በመቸኮል እና በማጣደፍ አልሰራም ያንን ያሰብኩትንና ያቀድኩትን ነገር ማለትም- ልክ ብቻዬን አሰላስሌ ይህንን ባደርገው ጥሩ ነው ወይ ወይንስ ይህንን በዚህ ብቀይረው ያለ አይደለ። ዝም ብዬ ራሴው ልክ በአእምሮዬ እያወጣሁኝ እያወረድኩኝ የማሰላሰል ስራ እየሰራሁኝ ነው። ያንን ነገር ልሰራ የምችለው እና: እስኪ መጥፎው የቱ ነው? ጥሩ ነገሩ የቱ ነው? የትኛውን ይዤ ብጓዝ ነው ጥሩ ደረጃ ላይ የምደርሰው? ያቀድኩት ነገር በጥሩ ሁኔታ ሊፈጸምልኝስ የሚችለው ምን ባደርግ ነው? እንዴት ነው ብዬ አደርጋለሁ እና ለሰውንም ሰውንም- አሁን ነገሮች ላይ ስብሰባ ላይ ለምሳሌ :ስብሰባ ላይ እንዲሁ እጄን አውጥቼ አልናገርም ማለትም የምናገረው ነገር አዘጋጅቼ አሰላስሌ። ይህንን ባደርግ ተቀባይነት አለኝ ወይ? እንዴት ነው ይሄን ነገር ብዘረጋ ጥሩ ነው ወይ? እንዴት ነው ብዬ ብቻዬን አውጥቼ አውርቼጄ ያንን ነገር የምናገርበትን ታሳቢና ጥሩ ነው? ወይ አይደለም ወይ? ብዬ ታሳቢ አድርጌ ነው ያን ነገር ልዘረጋ የምችለውና:- ወይንም ልናገር የምችለው እና ማሰላሰል ታደርጋለህ? ለሚለው አዎ አደርጋለሁ።

ልብስ ምን ያህል ጊዜ ታጥባለህ ነው? የሚለው እንግዲህ ልብስ የማጥበው በአስራ አምስት ቀን አንድ ጊዜ በቃ በወራት ውስጥ በወር ውስጥ ሶስት ግዜ አጥባለሁኝ። ልብስን ማለትም ያው ብዙ ጊዜ ስራ ቦታ አዘውትሬ ስለምሰራ ቤት ስመጣ ደግሞ የቤት ልብስ አለ። እንዲሁም ደግሞ ቤት ውስጥ ለብሼ የተለያዩ ስራዎችን የምሰራበት የአልጋ ልብሶች አሉ። ሁልጊዜ ያው መቀየር ያለባቸው መጋረጃዎች የተለያዩ የሶፋ ልብሶች ሁሉ ነገር እነዚህ እዚህን የመሳሰሉ ነገሮች ልብሶች። መታጠብ መቀየር ስላለባቸው ስለዚህ ከወር ሶስት ጊዜ አጥባለሁኝ። እና ልክ የአጠብኩትንም በጥንቃቄ በማስቀመጥ በቅደም ተከተል በቅደም ተከተል ዛሬ የተለበሰውን ለሁለት ቀን ለሶስት ቀንም ሊሆን ይችላል። ልክ እንደቆሸሸ የራሱ የሆነ የቆሻሻ ልብስ ማስቀመጫ ቅርጫት አዘጋጅቼ እዛ ውስጥ በደንብ አስቀምጣለሁ። የቆሸሽው እና ንጹህ ልብስ እንዳይገናኝ አደርጋለሁ። እና ልብስ ምን ያህል ጊዜ ታጥባለህ? ለሚለው በወር ውስጥ ሶስት ጊዜ አጥባለሁኝ።

ቅሬታዎችን እንዴት ታስተናግዳለህ ነው እንግዲህ የሚለው ቅሬታዎችን እኔ የማስተናግድበት መንገድ ልክ የሁሉንም ቅሬታ ልክ የሆነው ቦታ ቢሮዬም ሊሆን ይችላል የምሰራበት ቦታ ወይንም ልክ ስብሰባ ላይም ሊሆን ይችላል እና በዛን ሰዓት እነዛን ቅሬታ የሚሰጡ ሰዎች በአንድ ተሰብስበው ቅሬታዎችን ይሰጣሉ እና ልክ የሁሉንም በጥሞ በጥሞና አድርጌ በየተራ ለሁሉም ስስ ለበየተራ ቅሬታዎችን ከተቀበልኩኝ በኋላ የሁሉንም በጽሁፍም ሆነ በቃልም ሆነ በሁሉም ቅሬታዎችን ከተቀበልኩኝ በኋላ የሁሉንም ምላሽ የሁሉንም ምላሽ ከዚያ በኋላ የሁሉንም ምላሽ የሁሉም ቅሬታ ሊለያይ ስለሚችል የሁሉንም ምላሽ በቅደም ተከተልና በጡሩ ሁኔታ አድርጌ ቅሬታቸውን አስተናግዳለሁ ማለት ነው እና ቅሬታዎችን እንዴት ታስተናግዳለህ ለሚለው በዚህ መልኩ አስተናግዳለሁ።